እሺ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምጽን እያሰመሩኝ የተጠየኩትን ጥያቄ በንባብ አስጀምጥና አስገምትና ለጥያቄው የመርስ ትንታኔን እሰጣለሁ ማለት ነው ጥያቄው ምንድነው የሚለው ወደ ስራ ምን ልብስ ትለብሳለህ ይላል? እንግዲህ ይሄ ጥያቄ ምናልባት የአጠያየቅ የጥያቄ አረፍተ ነገር አመሰላረቱ ትክል አይደለም። ማለትም ቃል ይወደዋል ይህንን ቃል ደግሞ በማስገባት ሙሉ ትርጉም ያለው አረፍተ ነገር መሰረት እና በዚያ ሙሉ ትርጉም ባለው አረፍተ ነገር ላይ ተመስርቼ የራሴን የሆነ መልስ እሰጣለሁ ማለት ነው። እንጂ እንደዚሁ እንደወረደ ዝምሎ ወደ ስራ መድብስ ትለብሳለህ አይባልም ይሄ የአማርኛ ህግ ስራቱ ስላልሆነ ማለት ነው። የቋንቋ አጠቃቀም ወይም ደግሞ የቃላቱ ስትራክቸራቸው አወቃቀራቸው ትክክል ስራ ስለሆነ ማለት ነው። ስለዚህ ቃላቱ በቴክርስቲያን ይዋቀሩ ምን ይሆናል ማለት ነው ወደ ስራ ስትሄድ ነው። ወደ ስራ ስትሄድ ምን ልብስ ትለብሳለህ ነው መሆን ያለብህ ስለዚህ። እንግዲህ በመጀመሪያ ደረጃ በአንድም ሰው ቢሆን የራሱ የሆነ የስራ መስክ አለው ማንም ሰው ቢሆን ማለት ነው። ነጋዴም ነጋዴም ወደ ንግዱ ሲሄድ ራሱን የቻለ የሚለብሰው ልውሳት ላይ የጉልበት ሰራተኛ ወደ ጉልበት ስራው ሲሄድ የሚለብሰው ልብስ አለ። እንደዚሁም ደግሞ ግንበኛ ለምሳሌ ወደ ወደ ስራው ሲሄድ የሚለብሰው ራሱን የቻለ የስራ ልብስ አለ። ወይም በሌላ አነጋገር ባንክ የሚሰራ ሰው ወደ ባንክ ሲሄድ ራሱን እየቻለ ያለማመስ ስርዓት አለው እንግዲህ ተቋሙና ህጉ በሚተክልለት ማለት ነው። ለምሳሌ የግል ሰዳተኞችም ከሆኑ የራሳቸው የሆነ የአለባበስ ስራት ይኖራቸዋል ማለት ነው። ለምሳሌ ተማሪዎችን ለምሳሌ ትምህርት ሲማሩ የራሳቸው የሆነ የልብስ አላቸው ምን አይነት ልብስ ዩኒፎርም የሚፋለስ ማለት ነው። ዩኒፎርሙ ከትምህርት ቤት ትምህርት ቤት የሚለያይ ቢሆንም እንኳን ማለት ነው። በተመሳሳይ በተመሳሳይ መልኩ እኔም ወደ ስራ ስሄድ የምለብሰው ልብስ ምን ልብስ ትለምሳለህ የሚባል የስራ ልብስ ይሄን ማለት ነው። ምክንያቱም የስራ ልብስ እንግዲህ እንደሚታወቀው ስራ ስራ ቦታ ብቻ ሲክድ የሚለበስ ልብስ ከመሆኑ አንፃር ይህንን ልብስ ብቻ እለብሳለሁ ማለት ነው። ከዚያ ውጪ ግን ሰፈር ለሰፈርም የትም ቦታ ስንቀሳቀስ እንደፈለገኝ የፈለገኝ ልብስ መልበስ ስለምችል ማለት ነው። ስለዚህ ጥያቄው ምንድነው ወደ ስራ ስትሄድ ምን ልብስ ትለብሳለህ ነው የሚለው። ይኸው ባክ ልክ ነው ምንድነው የራሱን የመቻለ የስራ ልብስ ስላለ ያንን የስራ ልብስ ብቻ ለብሼ እሄዳለሁ ማለት ነው። ለምሳሌ እኔ መምህር መምህር ከመሆኔ አንፃር ለምሳሌ ክላስ ውስጥ ለተማሪዎችን ለማስተማር ስገባ የግዴታ እንደ እንድለብስ የምገደደው ልብስ አለ ምንድነው ጋውን የሚባል ማለት ነው። ምክንያቱም ጋውን ሳይለርስ ክላስ ውስጥ የሚገባ መምህር በትምህርት በማነው በዩኒቨርሲቲው በተቋሙም ደረጃ ተጠያቂ ስለሚያደርገው የግዴታ መምህር ከተማሪን ለመለየት ያመምር ደግሞ የራሱን የቻለ ዩኒፎርም ልብስ አለው። ያ ማለትም ከአሁን ማለት ነው ስለዚህ ያንን ጋውን ለውሶ ክላስ ውስጥ ይገባል። ስለዚህ አንጋውን በመጠቀም ያስተምራል ማለት ነው ጋውኑን ለውሶ ክላሱን ያስተምራል በቀላሉ ማንም ሰው መምህር እንደሆነ ልብሱን አይቶ ራሱን ይረደው ይሆናል ማለት ነው። ስለዚህ ወደ ስራ ስትሄድ ምልህ ስትለብሳለህ ለሚለው? ለኔ አሁን ሲሆን ለሌሎቹ ደግሞ እንደየስራ መስጋቸው የተለያየ የአለማ መስራት አለማት ነው። ለምሳሌ ባንኪን የሚሰራ ሰው ራሱን የቻለ ንጹህ ንጹህ ሁኖታት ወይ የደረቀ ንጹህ ልብስ ሱፍ ማለት ነው። ሱፉን ለብሶ ኖሮ እንጣት ያለበት ከዚያው ውጪ ከሆነ ተቋሙም የማይቀበለውም ስራን መስራትም ይከለከላል ማለት ነው። ነገ ከነገ ወዲያ በዚያ በስራ መስኩ እንዲቀጥል አይፈቀድለትም ወይም ይከለከላል ማለት ነው። ስለዚህ ወደ ስራ ስንሄድ ወደንም ሳይሆን ተገደንም ጭምር የምንለብሳቸው ልብሶች የስራ ልብሶቻችን ለየት ያሉና የስራ መስኩን የሚያመላክቱ ልዑሶች ይሆናሉ ማለት ነው። ለምሳሌ ሌላ ምሳሌ ማንስተን ብናይ አንድ ሀኪም ወይም የጤና ባለሙያ ወደ ስራ ቦታው ሲገባ ራሱን የቻለ የሚለብሰው ልብስ አለ ምን አይነት ድርስ ነው። ብዙ ጊዜ የተለመደው በእኛ አካባቢ ነጭ እኮ ነው እንደየአካባቢው ምናልባት ሊያይ ይችል ይሆናል አረንጓዴም የሚለው ሰው አሉ። ሌላም አይነት በስ የሚለብሱ ሊኖር ይችላሉ። ዞሮ ዞሮ ግን የትኛውም አይነት ባለሙያ የትኛውም አይነት የስራ ሰው ወደ ስራ ቦታ ሲሄድ የሚለብሰው ራሱን የቻለ የልብስ አይነት አለው ማለት ነው። ወይም ደግሞ ለምሳሌ እህል የሚፈጭ ሰው ወደ ስራው ሲሄድ ሄድ ለመፍጨት ወደ ስራው ሲሄድ የሚለብሰው ራሱን የቻለ ልብስ አለ ያ ምንድነው ሙሉ የዱቄቱ ብናይ ሰውነቱን እንዳይረብሸው ሙሉ ልብስ ይለብሳል ማለት ነው።

እሺ። ይሄ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማው የተጠየቁትን ጥያቄ በንባብ አስደምጥና እንደ ጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። ጥያቄው ምን ይላል? የምታስታውሰው ጥሩ መምህር አለህ ነው የሚል ጥሩ መምህር አለህ ነው? የሚል እንግዲህ መልሱ አዎ ነው። ምክንያቱም ማንም ሰው ቢሆን። አንደኛ ክፍል እንግዲህ እስከደረሰበት የትምህርት ደረጃ ማለት ነው። ለምሳሌ ከአንደኛ ክፍል እስከ አራተኛ ክፍል አቋርጦ ሊሆን ይችላል። ወይም ደግሞ ከአንደኛ እስከ ስምንተኛ ክፍል ድረስ አቋርጦ ጨርሶ ሊሆን ይችላል። ወይም እስከ እስከ ዩኒቨርሲቲ ድረስ ዘልቆ ሊሆን ይችላል። አንድ ሰው ማለት ነው ዙሮ ዙሮ በዚያ የትምህርት ደረጃዎች ውስጥ ሁሉ የተለያዩ በተለያየ ጊዜ የተለያዩ መምህራንን ነው። የሚያገኙት ወይም ደግሞ የተለያዩ መምህራን ናቸው የሚያስተምሩት። ስለዚህ መምህራኖቹ በተለያዩ ቁጥር የመምህራኖቹን ባህሪ በዚያውልክ ስለሚለያይ አንደኛውን ከሌላኛው በተለየ መልኩ ሊያስታውሰው የሚችልበት ራሱን የቻለ ምክንያት ይኖረዋል ማለት ነው። ለአንድ ሰው ስለዚህ እኔም በዚህ መልኩ ከአንደኛ ክፍል ጀምሬ ዩኒቨርሲቲ ድረስ እንደወም ከዩኒቨርሲቲም አልፌ ማስተርስ ትምህርቴን እስከምወስድ ድረስ በነበረበት የትምህርት ደረጃ። የተለያዩ ሰዎችን የተለያዩ የመምህር በመምርነት ሙያ እያሉ በመምህርነታቸው እጅግ በጣም የሚደነቁ ደስ የሚሉና በጣም ስነምግባራቸው ሙሉ በትምህርታቸው ብቁ ክህሎትን የተቸሩ ትላልቅ ደስ የሚሉ ሰዎችን በህይወቴ አስታውሳለሁ መቼም የማድረሳቸው ማለት ነው። ከእነዚህም ውስጥ እንደው አንዳንዶቹን መጥቀስ ቢያስፈልግ ለምሳሌ ከአንደኛ ክፍል ጀምሬ እስከ አራተኛ ክፍል ድረስ ያስተማረችኝ አበባ የምትባል መምህር ነበረች። እሷ ደግሞ እንግዲህ እንደሚታወቀው በኢትዮጵያ የትምህርት ካሪኩለም መሰረት ከአንደኛ እስከ አራተኛ አንድ መምህር ብቻ ነው ሁሉንም የትምህርት አይነት የሚያስተምረው። ስለዚህ እሷ በሁሉም የትምህርት አይነቶች እሷ ብቻ ነበርታ አስተምረን የነበር አንደኛ። መምህሯ በመጀመሪያ ደረጃ በትምህርት መስክ ሳያት እሷ ናትና በዚያ መልኩ መቸም አልረሳትም መጀመሪያ በመምህርነት መልክ የገጠመችኝ መምህር ማለት ነው እሷ ስለሆነች እሷን መቼም አልረሳትም። ከዚህ በተለየ ደግሞ ከአምስተኛ እስከ አስራ ሁለተኛ ወይም እስከ ዩኒቨርሲቲ ድረስ ማለት ይቻላል። ከዚያ በኋላ ያሉ መምህራን እንደየ ትምህርት አይነቱ በአንድ የትምህርት ዘር አንድና ከዚያ በላይ መምህር ነው የሚኖረው እንጂ አንድ መምህር ለተለያዩ የትምህርት አይነቶች ሊያስተምር አይገባም። ይሄ ደግሞ ደስ የሚልና እንደው ለየትምህርት ጥላትም ያመጣል ተብሎ የትምህርት ጥራትን ያመጣል ተብሎ እየታሰበ ስለሆነ አንድ ሰው በአንድ የትምህርት መስክ ብቻ ነው ብቁ ሊሆን የሚችለው ከሚል እሳቤ የተነሳ ነው። ያ መምህር ነው የሚያስተምረን አንድ ለአንድ ሰብጀክት አንድ መምህር ብቻ ማለት ነው። ወይም ለአንድ የትምህርት አይነት አንድ መምህር ብቻ ነው የሚያስተምረን። ዞሮ ዞሮ ከአምስተኛ ጀምሮ እስከ አስራ ሁለተኛ ድረስ። ሰባት እንትን ማነው ስምንት ኮርሶችን ወስደን ነበረ ስምንት የትምህርት አይነቶችን። እነዚያ ሁሉ ከእነዚያ ሁሉ በጣም የማረሳው በተለይ ከአንድ እስከ ስምንት መንበሩ የሚባል መምህር ነበር እጅግ በጣም ደስ ይለኛል እሱን የሂሳብ መምህራችን ነበረ። በጣም ነው ደስ የሚል በቃ እያንዳንዱን መልመጃ ያሰራናል እያንዳንዱን እንቅስቃሴያችንን ይከታተላል እያንዳንዱን የሰራነውን ስራ ደግሞ ይገመግማል እንደዚሁም ውጤት ያስቀምጣል ተማሪን ከተማሪ ተጽዕኖ አይፈጥርም ሁሉንም እኩል ነው። እሚያየን የሚገምተን ወይም ደግሞ የትኛውንም አይነት ኮሜንት ሲሰጠን ወይም አስተያየት ሲሰጠን ለሁላችንም እኩል ይጋራ ነው። በዚህ ባህሪው እጅግ በጣም የምወደው መምህር እሱ ነበር ማለት ነው። ከዚያ በመቀጠል ደግሞ ከሃይስኩል ይባላል እንግዲህ በእኛ አካባቢ ከዘጠነኛ እስከ አስራ ሁለተኛ ክፍል እንደዚሁም ከዘጠነኛ እስከ አስራ ሁለተኛ ክፍል ሊሆን ይችላል። ድሮ ከአሥራ አንድ እስከ አስራ ሁለት ፕሪፓራቶሪ ነው የሚባለው እኛ አካባቢ። እንደዚሁ ከዘጠኝ እስከ አስር ሃይስኩል ነው የሚባለው። በእነዚህ የትምህርት መስኮች ደግሞ እንደሚታወቀው አንድ የፊዚክስ መምህር ብሩክ የሚባል ነበር በጣም እጅግ በጣም ደስ የሚል በቃ እጅግ በጣም የተካነ በቃ በትምህርቱ ብቁ የሆነና። ሳይንስ ትምህርቱንም ወይም ሳይንሱን ለኛ የሚያስጨብጥበት ወይም የሚያስይዝበት መልኩ እጅግ በጣም የሚገርም ነበረ በቀላሉ ነበር የሚያስረዳን በቀላሉ ነበር የምንረዳው በዚህ መልኩ እሱን መቼም የማደርሰው። ደስ የሚለኝና በህይወቴ ውስጥ ሳመሰግነው የምኖር የምኖር የፊዚክስ ትምህርት ጽንሰ ሀሳብን በውስጤ ያሰረፀልኝ ደስ የሚል መምህር እሱ ነበር ማለት ነው። ከዚህ በተጨማሪ ደግሞ ዩኒቨርሲቲ ደረጃ ላይ ስደርስ ማለት ነው ለምሳሌ የተለያዩ ኮርሶችን ወስድ ነበር በተለይ ሳሙኤል የሚባለው መምህር ጀነራል

እሺ በአለም ዙሪያ ያላችሁ የሰው ልጆች በመላ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማው ለተጠየኩት ጥያቄ በንባብ ካስከመጥኩ በኋላ ለጥያቄ መልስ ትንታኔ ሰጣለሁ ማለት ነው። ጥያቄው ምን ይላል? ጭንቀት ሲሰማህ ምን ታደርጋለህ? ይላል እንግዲህ እንደሚታወቀው በመጀመሪያ ደረጃ ጭንቀት ማለት ምን ማለት ነው ስንል። ጭንቀት ማለት የተለያዩ ሀሳቦች የተለያዩ የ

እሺ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ ማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰመው የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው ጥያቄው ምን ይላል የቤት እንስሳ አለህ? ይላል መልሱ አዎ ነው በመጀመሪያ ደረጃ የቤት እንስሳ ማለት ምን ማለት ነው ስንል እንግዲህ የተለያዩ እንስሳቶች አሉ እነዚህ እንስሳቶች የዱር እንስሳት የቤት እንስሳት ተብሎ ይከፈላሉ የቤት እንስሳት ውስጥ ደግሞ እንደ በሬ፣ ላም፣ በግ ፍየል ምናምን እነዚህ የመሰሉ እንስሳትን የሚያካትት ይሆናል ማለት ነው ላም በሬ ፍየል እህያ በግ ዶሮ እያለ የተለያዩ እንስሳት አሉ ማለት ነው ስለዚህ የቤት እንስሳት በመጀመሪያ ደረጃ የቤት እንስሳ ለምን ተባሉ ቢባል እንደሚታወቀው እንግዲህ የቤት እንስሳ ስንል እነዚህ እንስሳቶች ከሰው ልጅ ጋር ተላምደው ለሰው ልጅ የተለያየ አገልግሎት የሚሰጡና እንደዚሁ የሰው ልጅ እየጠበቃቸው እነሱም ደግሞ ለሰው ልጅ የተለያየ አገልግሎት እየሰሩ ማለትም የጋሪዮች ጥቅም እየተደረጉ እየተደራረጉ ማለት ነው በአንድ በቤት ዙሪያ የራሳቸው የሆነ የመኖሪያ ተዘጋጅቶላቸው አብረው የሚኖሩ ማለት ነው ምክንያቱም የቤት እንስሳ የተባሉበት ምክንያት በዋናነት አንደኛ የሰው ልጅ እነዚህን እንስሳት ከተለያዩ አደጋዎች ሲጠይቅ ይጠብቃቸዋል ይከላከልላቸዋል እንደዚሁም ደግሞ አስፈላጊውን ምግብና ውሃ ያቀርብላቸዋል ማለት ነው ከዚህም በተጨማሪ ደግሞ ይህንን በማድረጉ ደግሞ እነዚህን እንስሳቶቹ ደግሞ ምን አይነት ጠቀሜታ ይሰጡታል ለሰው ልጅ አንዳንዶቹ ለትራንስፖርት አገልግሎት ለምሳሌ እንደ በቅሎ እንደ ፈረስ እንደ አህያ አይነት ነገሮች ለትራንስፖርት አገልግሎት ያገለቅላሉ እንደዚሁም ደግሞ ሌሎቹ ደግሞ ለምሳሌ ላም ወተቷን በመስጠት ለሰው ጥቅም ትሰጣለች ማለት ነው ሌሎቹ እንዲሁም ደግሞ በግ ጥየል ብንል ደግሞ ተሽጠው የገቢ ምንጭ ሌሎቹም ቢሆኑ ተሽጠው የገቢ ምንጭ ሊሆኑ ይችላሉ ስጋቸውን ለምግብነት ሊሆን ይችላል እንደዚሁም ደግሞ ቆዳቸውም ለሰው ልጅ ለተለያየ አገልግሎት የሚያገለግሉ ሊሆኑ ይችላሉ ስለዚህ የቤት እንስሳት እቤት ውስጥ እንስሳትን ማርባት ወይም መጠበቅ ለምን አስፈለገ ቢባል ይሄንን እነዚህን ጥቅሞች ለማግኘት ሲባል ማለት ነው ማለት ከእንስሳት ተወጽኦ ጥቅም ለማግኘት ሲባል ማለት ነው ስለዚህ የቤት እንስሳ አለህ ለሚለው መልሱ አወ ነው ምን ምን የቤት እንስሳ አለህ ቢባል ለምሳሌ እኔ ዶሮ አለኝ ላም አለኝ እና እነሱም የሚሰጡኝ የተለያዩ ጥቅም አለ ለምሳሌ ዶሮ በቀን አንዳንድ እንቁላል ትጥላለች ይህንን እንቁላል ሲያስፈልገኝ ሽጨ የገቢ ምንጨን አዳብርበታለሁኝ ሳያስፈልገኝ ደግሞ ራሱን እንቁላሉን እቤት ውስጥ ለምግብ አግልግሎት እጠቀመዋለሁ ማለት ነው ስለዚህ ዶሮም አንዷ ከቤት እንስሳት ውስጥ ስለሆነች የምትሰጠኝ ጥቅም በዚህ ልክ ነው እኔ ደግሞ በተቃራኒው ለእሷ የመጠጥ ውሃና የምግብ አቅርቦት አደርግላታለሁ ማለት ነው። ያ ማለት እኔም የሆነ ነገር አግዛለሁኝ እሷም የሚሆነ ነገር አስተዋጽኦ ታደርጋለች ማለት ነው ስለዚህ ሙቹዋሊ በነፊት ወይም የጋሪዮች ጥቅም ለይ ተመስርቶ ያለ ህይወት ነው ማለት ነው የቤት እንስሳና የሰው ልጅ ሲባል ነው ስለዚህ ሌላ ደግሞ የቤት እንስሳ ውስጥ አንዷ ላም አለችኝ ይቺ ላም እንግዲህ እንደሚታወቀው ድቅል ናት ድቅል ማለት ደግሞ የጀነቲካሊ ወደ ከውጩ የተሻለ ዝርያ የተሻለ ውጤት የተሻለ ተክለ ቁመና የተሻለ ፊዚካል ቁመት ያላት ላም ስለሆነች የተሻለ ብዙ ትበላለች ብዙ ትሰጣለች ብዙ ትመገባለች ብዙ ምርት ትሰጣለች ያ ማለትም ለምሳሌ በቀን እስከ አሰራ አንድ ሊትር ወተት አገኝላታለሁ ማለት ነው። ስለዚህ ይቺ ላም ለኔ ምን ታገለግለኛለች ማለት ነው ወተቷ ለምግብነት መጨረሻም ዌልሸር ሽጨ ገንዘቡን የገቢ ምንጭም ላደርገው እችላለሁ ወይም ደግሞ ለሆነ ፕሮግራም እሷን አርጄ ስጋዋን ለምግብ አገልግሎትነትም ወይም ደግሞ አንድ ሰረሞኒ ወይም ደግሞ ክብረ በዓል መዋያ ትሆናለች ማለት ነው ስለዚህ እኔ ከተለያዩ የቤት እንስሳቶች ውስጥ ዶሮና ላማ አለኝ የሚል አጠቃላይ መልስ ነው ያለኝ። ምን ምን ይጠቅሙሀል ቢባል ልክ አሁን በሰጠሁት የመልስ ትንታኔ ያክላል ማለት ነው ማለትም ምን ምን ጥቅም ይሰጣሉ ላሟ ወተቷ ለምሳሌ በቀን እስከ ሰላሳ ብር አገኛለሁ በኢትዮጵያ ብር ማለት ነው። በቀን እስከ ሰላሳ ብር ወተት ሽጨ አገኛለሁ ማለት ነው። ከዶረይቱ ደግሞ በቀን አንዳንድ እንቁላል ትጥላለች ያ አንቁላል ደግሞ ዛሬ ሃያ ብር ሆኗል አንድ እንቁላል ስለዚህ ቢያንስ በቀን ሃያ ብር ከዶሮ እንቁላል አገኛለሁ ማለት ነው ስለዚህ ሁለቱም የላምና ዶሮ የቤት እንስሳዎች ናቸው እነዚህ ደግሞ እኔ ጋር አላምጃቸው አብረውኝ የሚመሩ ናቸው ለእነዚህ ደግሞ ያለኝ እንክብካቤ የምግብና ውሃ ማቅረብ ይሆናል ማለት ነው

እሺ ይሄ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰመው ለጥያቄው ጥያቄውን በንባብ አስደምጥና ለጥያቄው አስፈላጊ የመልስ ትንታኔ እሰጣለሁ ማለት ነው። ጥያቄው ምንድነው የሚለው የምታስታውሰው ልዩ በዓል አለ ይላል? መልሱ አዎ ነው በመጀመሪያ ደረጃ ግን ስለ በዓል ትንታኔ ከመግባቴ በፊት በዓል በመጀመሪያ ደረጃ ለሁለት ይከፈላል ይህም ሃይማኖታዊ በዓልና ብሄራዊ በዓል ተብሎ። ስለዚህ እኔ በልዩ ሁኔታ የማስታውሳቸው በዓላት ከተለያዩ በዓላት ውስጥ ከብሄራዊና ከሃይማኖታዊ በዓላት ውስጥ አንዳንዶቹን አነሳና በእነሱ ላይ የራሴን የሆነ ማብራሪያ እሰጣለሁ ማለት ነው። ለምሳሌ እኛ በሃይማኖታችን ብዙ አበይት በዓላት ውስጥ ማለትም በሃይማኖት ውስጥ በዓላት ሲባል አቤትና ንኡሳን በዓላት አሉ ከአበይት በዓላት የሚባሉት ደግሞ ገና ጥምቀት እንደዚሁም ትንሳኤና ስቅለት ይሆናሉ። ማለት ነው እነዚህ አራቱ አበይት በዓላት ይባላሉ። እንደገና ደግሞ ሌሎቹን ንኡሳን በዓላት እጅግ በጣም ብዙ ስለሆኑ እነዚህ ወደ እነሱ ጥልቅ ማድረግ ስለሚያስፈልግ የተሰጠኝ ደቂቃን ያንን እንዳብራራ ስለማይጋብዘኝ በዚሁ ያንን እቋጭና። ልዩ የማስታውሰው ባል ገና ነው ምክንያቱም ገና የበዓላቱ ሁሉ ትልቅ ተብሎ ነው የሚታሰበው። በዚህ እለት በቃ የማይደርስ የሌለ በቃ ሁሉ ነገር ደስ ብሎ የሚውሉበት የሰው ልጅ ሁሉ ተደስቶ የሰው ልጅ ብቻ ሳይሆን እንስሳት ሁሉ ደስ ብሏቸው የሚውሉበት እለት ስለሆነ በጣም ደስ ይላል። አንደኛ ወቅቱ ሁሉም ነገር እህሉ ተሰብስቦ ሰው ከብዙ የስራ ጫና በተወሰነ መልኩ ነፃ የሚሆንበት። ፍሪ የሆነበት ነፃ የሆነበት ጊዜ ስለሆነ የተለያዩ ጨዋታዎችን ለመጫወት ለምሳሌ ገና የሚባል አለ ጥንግ ይባላል እንደየ አካባቢው ይለያያል። ያችን የመስክ ላይ በሁለት ግሩፕ መጀመሪያ ደረጃ ሰው ሁለት ግሩፕ ይፈጥርና ያ ሁለት ግሩፕ በተቃራኒ አቅጣጫ ያችን ጥግ እየለጋ የሆነ ጎል ውስጥ ማስገባት ውድድር ይደረጋል ያንን ውድድር። መቼ ላይ ነው መቼ አካባቢ መቼ ወቅት ላይ ነው የገና በዓል ወቅት አካባቢ ላይ ነው? ይሄ ጨዋታ ያለ ስለዚህ እንደውም አንድ ስነ ቃል ያለ ምንድነው የሚባለው? በገና ጨዋታ የለም። ሎሌ ጌታ ይባላል። ያ ማለት ምንድነው? በዚህ በዓል እለት ትንሹ ከትልቁ ትልቁ ከትንሹ እንደፈለገው የሚዘንጥበት እንደፈለገው ተጫውቶ ቀልዶ የሚውልበት። ኢቭን ቢደባደቡ ማለት ቢጎዳዱ እንኳን ሳይተያዩ ቢጎዳዱ ለምሳሌ ያቺ ጥንቅ ስትለጋ እዳ ሰው ላይ ልትወድቅ ትችላለች። ሰው ላይ ወደቀች ማለት ደግሞ በጣም ነው የምትጎዳና በዚህ በጨዋታ ህግ ስለሆነ። በገና ጨዋታ የለም ሎሌ ጌታ ሁሉም ሰው እኩል ነው የሚል ነው። የሚል አንድምታ የተወሰኑ ነው ስለዚህ በዚህ በዓል እንደዚህ አይነት ትውስታ ያለበት ልዩ ትውስታ ያለበት ስለሆነ እጅግ በጣም የማረሳው በዓል ይሆናል ማለት ነው። እና ምንድነው የቅድሟ ስነ ቃል ምንድነው? የምታመላክተው በዋናነት ትንሹም ትልቁም እንደፈለገው እኩል መስክ ላይ የሚጫወቱበት በሚመጣ ወይም ደግሞ ከዚያ ጨዋታ አንፃር ለሚመጣ ችግር ወይም ደግሞ መጎዳት ማንም ተጠያቂ አይደለም። ትንሹ ትልቁን ሊጎደው ይችላል ትልቁ ወይ ትንሹን ሊጎዳው ይችላል ነገር ግን በዚያ ሰዓት ግን ለጨዋታ ነውና ሰው በጨዋታ ምክንያት ነው ሰው የተጎዳደውና። ይሄ እንትን የለውም ተግሳጽ የለውም ወይም ደግሞ አስቀያሚ አይደለም። ይህንን ይህን ሀሳብ ለማጠናከር ምን ተውሎ የሚነገር አለ? አንድ ስነ ቃል በገና ጨዋታ የለም ኖሌ ጌታ የሚል ይህንን ሀሳብ የሚያጠናክር ስነ ቃል ይነገራል ማለት ነው። በተለይ በአማራው ብሄረሰብ የአማርኛ ቋንቋ ተናጋሪዎች ላይ ይሄ የተለመደ ነው ማለት ነው። ሰዎችም ተግባብተው ነው የሚሰሩ ማለት ነው። ተግባርብው ስለዚህ አንድ ሰው ወደዚያ ጨዋታ ሲገባ በመጀመሪያ ደረጃ ሁሉም እጅግ በጣም በወኔ ስለሚጫወቱ በወኔ ስለሚሮሯጡ ገፍቶት ሊወድቅ ይችላል። ጥንጓ መጣ አይኑንም ልታፈርጠው ትችላለች የዛኔ ስስ የሆነ የሰውነት ክፍሉን ብልቱን መጣም በጣም ልትወደው ትችላለች ከመሞት ደረጃ እስከ መድማት እስከ መሞት ደረጃም ሊደርስ ይችላል። ዞሮ ዞሮ ግን በዚህ ጨዋታ ህግ ስርዓት መጎዳዳቱ የአንደኛው ሌላኛውን የሚያበጭ አይደለም። ለዚያም በገና ጨዋታ የለም ሎሌ ጌታ ተብሎ ተገለጸ ማለት ነው። በጣም ደስ የሚል ስነቃል ነው። ለማንኛውም ከዚህ ርዕሰ ጉዳይ ይወጣ እንበልና ደግሞ ብሄራዊ በዓል ከሚባለው አንዱ ለምሳሌ የዘመን መለወጫ በዓል ብሄራዊ በዓል ነው። ያ ማለት ደግሞ በመንግስት ደረጃ በአንድ ሀገር ደረጃ እንደ ኢትዮጵያ በመንግስት ደረጃ ይከበራል። ያ ማለት ምንድነው? ዘመን አሮጌው ወይ ዘመን እኮ አዲሱ አመት የምንቀበልበት ስለሆነ

እሺ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄው የምልስ ትንታኔ እሰጣለሁ ማለት ነው። በመጀመሪያ ደረጃ ጥያቄው ምን ይላል፥ ቃልክን ትጠብቃለህ? ይላል። መልሱ አዎ ነው። ምክንያቱም በመጀመሪያ ደረጃ ቃክን ትጠብቃለህ ሲል ምን ማለት ነው? ብለን ብንጠይቅ አንድ ሰው ለአንድ ሰው የገባለት ቃል ኪዳን ይኖራል ማለት ነው። አንድ ሰው ወይም ተቋም ሊሆን ይችላል ወይም ሰው ለሰው ሰው ከሰው ጋር ሊሆን ይችላል ተቋም ከሰው ጋር ወይም ተቋም ሰው ከተቋም ጋር ሊሆን ይችላል ዙሮ ቃል ኪዳን አለ። ያንን ቃል ኪዳን ታደርገዋለህ ያለውን ማድረግ ምንድነው አላደርገውም ያለንን ደግሞ አለማድረግ ማለት ነው ቃል ከእንትን ትጠብቃለህ ወይ ማለት። ምክንያቱም ምንድነው በተስማማህበት በወሰንክበት ልክ ሁነህ ትገኛለህ ወይ ማለት ነው። ቃል እንጠብቃለህ ወይ ሲባል በተስማማህበት በተነጋገርንበት ወይም ደግሞ አንተ በሰጠኸኝ ቃል መሰረት ሆነህ ወይም ደግሞ ተግብረህ ወይም ደግሞ ነገሩን ከቃል በተጨማሪ በተግባር ፈጽመኸው ትገኛለህ ወይ? ለማለት የተነገረ ቃል ነው። ስለዚህ ይህንን ማድረግ ደግሞ ለራስ ሲባል ቃልን መጠበቅ ግድ ይላል ማለት ነው። ለምሳሌ ቃልን የማይጠብቅ ሰው በማህበረሰቡ ዘንድ የተገለለ ይሆናል። ቃሉን የማይጠብቅ ሰው ማህበረሰቡ ዘንድ ክብር የለውም። ማህበረሰቡ ዘንድ በተለያዩ ጉዳዮች ውር ይዋረዳል። በተለያዩ ጉዳዮች ይቃለላል። በተለያዩ ጉዳዮች ወይም በተለያዩ ማህበራዊ ህይወታችን ላይ እንዳይሳተፍ ወይም ደግሞ አብሮ እንዳይቀላቀል ይደረጋል። ስለዚህ ማንም ሰው ቢሆን ውሸታም መሆን የለበትም። ቃሉን በቃል በገባው መሰረት ተግባራዊ ሆኖ ወይም ደግሞ ቃሉን በተግባር ገልጾ መገኘት መቻል አለበት ማለት ነው። ይህንን የማያደርግ ሰው ሁል እንደተዋረደ ሁልጊዜ በትንሽ በትልቁ እንደቀለለ እንዳቀደለው ሰው እንደ ሰው ሳይቆጥረው ይኖራል ማለት ነው። ስለዚህ ለግል ህይወቱም ጥሩ ስላልሆነ ማንም ቢሆን የገባውን ቃል ኪዳን ወይም ደግሞ አደርገዋለሁ ያለውን ማድረግ አላደርግም ያለውን አለማድረግ ማለት ነው። ለምሳሌ ቃልህን ትጠብቃለህ ሲል አንድ ሰው ምንድነው ሊያደርግ ይችላል እንደሚለው ምሳሌ አንስተን በዚህ ላይ ብንወያይ የተሻለ መስሎ ስለታየኝ ነው። ሁለት ሰዎች አሉ። አንደኛው ሰውዬ በሬ ሻጭ ነው፤ ሌላኛው ደግሞ በሬ ገዢ ነው። የሆነ ቦታ ተገናኙና አሁን ይህንን በሬ ልግዛህ ይሄን ያህል ብር ልግዛህ ስለዚህ እኔ ደግሞ የማሳድርበት ቤት ስለሌለኝ ነገ አሳድርልኝና ነገ ይዘህልኝ ና ብሎ ቃል ሊገባቡ ይችላሉ ማለት ነው። ስለዚህ ቃል ቃል ተገባቡ። ስለዚህ ያ ሰውየውም ባለበሬውም በሬውን ማሳደር ስለማይከብደው እሺ ይላል። ይሄ ደግሞ በሬውን ገዝቶ እንደነገ ወይም ከነገ ወዲያ ሊሆን ይችላል፤ ሊያርደው ሊሆን ይችላል እንግዲህ ለሆነ ፕሮግራም ፈልጎት ነው ያን በሬ። ቃል ተግባቡ ሁለቱ በዚያን እለት እንዲያመጣለት ማለት ነው። ነገር ግን ይሄ ሰውዬ ብሩንም ተቀብሎ በሬውንም ሳያመጣለት ቢቀር ወይም ደግሞ እንግዲህ ሆን ብሎ ሊሆን ይችላል ወይም ደግሞ የተለየ ምክንያት ገጥሞት ሊሆን ይችላል ዙሮ እንትኑ አይታወቅም ኬዙ ባይታወቅም እንኳን በየትኛውም አንግል ይሁን ሰውዬ በተነጋገሩበት ቃል መሰረት ቃሉን ጠብቆ መጥቶ በሬውን ማስረከብ መቻል አለበት ማለት ነው። ይህንን የማያደርግ ከሆነ ሰውየው ይዋረዳል። ሰውየው ቀጣፊ ይባላል። ሰውየው ክብሩን ያጣል። ሰውየው የተቃለለ ይሆናል በሰው ሁሉ ማለት ነው። ነገ ከነገ ወዲያም ስራዎቹን ትክክል እንዳይሰራ ሰው እምነት አይጥልበትም ማለት ነው። ስለዚህ ባለበሬው ሰውዬ እንደዚህ ከመሆኑ በፊት የገባውን ቃል ኪዳን ጠብቆ ወስዶ በሬውን ለገዛው አካል መስጠት መቻል አለበት። አንድ ቀን ካሳደረ በኋላ ማለት ነው። ሌላም ምሳሌ አንስተን እንዲሁ ሞር የበለጠ ደግሞ አጉልቼ ብገልጸው ይሄንን ቃል ደስ ይለኛል። እና ሌላ ምሳሌ ላንሳ። ለምሳሌ አንድ ባልና ሚስት ገና ባልና ሚስት ከመሆናቸው በፊት መተጫጫ ጊዜ የሚባል አለ። በዚያ ጊዜ ውስጥ አገባሃለሁ ታገቢኛለሽ ተበብለው ቃል ኪዳን ተገባቡ ወይም ደግሞ ተማመኑ። ከተማመኑ በኋላ ለምሳሌ ሴቷ ልትሆን ትችላለች ወንዱ ሊሆን ይችላል የተሻለ ሰው ሲያገኝ ያንን የቀደሙን ቃሉን ይጥስና ወደ ሌላ ሀሳብ ይሄዳል ማለት ነው። ያ ማለት ያ ሰው ቃሉን አልጠበቀም ማለት ነው። ሴቷም ልትሆን ትችላለች ወይ ወንዱ ሊሆን ይችላል። እንደ ሁኔታው ይለያያል። ዙሮ እዚህ ላይ በመጀመሪያ ደረጃ ነው ቃል መግባት ያልነበረበት እንጂ ቃል ከገባ በኋላ የገባውን ቃል ኪዳን መጣስ እንደ ህግም ነውር ነው፤ እንደ እምነትም ቅቡልነት የለውም የሚል አጠቃላይ መልስ አለኝ። ለማንኛውም

እሺ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰመሁ ለተጠየቁት ጥያቄ የመልስ ትንታኔ በመስጠት እ በዚህ ሰዓት አቀርባለሁ ማለት ነው ጥያቄው ምንድነው የሚለው የስራ ጊዜዎ እንዴት ነው? ይላል እንግዲህ እንደሚታወቀው የስራ ጊዜዎ እንዴት ነው ሲል እ ማንም ሰው ቢሆን የራሱ የሆነ የስራ መስኪ ይኖረዋል ለምሳሌ ማንም ሰው ስራ ሳይሰራ መኖር ስለማይችል የግዴታ ለመኖር ስራ መስራት ስላለበት ማለት ነው። ስራ ከተሰራ ደግሞ ያ ስራ የሚሰራው በጊዜ ነው ምክንያቱም ያለ ጊዜ ስራ ሊሰራ ስለማይችል ማለት ነው። ስለዚህ ሰው በህይወት ለመኖር ስራ መስራት አለበት ስራን ለመስራት ደግሞ ምን ያስፈልገዋል ጊዜ ያስፈልገዋል ማለት ነው። እ ጊዜ ደግሞ ምንድነው ለማንኛውም ሰው በተፈጥሮ የተሰጠ ሙሉ ሃያ አራት ሰዓት አለው ማለት ነው። ማንም ሰው ቢሆን ማንም የማይነካበት ሃያ አራት ሰዓት አለው በዚህ ሃያ አራት ሰዓት ውስጥ እ ሰው እንደ ፍላጎቱ እንደየስሜቱ እንደ ስራ ብቃቱ ወይም ክህሎቱ በተለያዩ የስራ መስኮች ላይ ሊገባ ይችላል ማለት ነው። እኔም ለምሳሌ እንደዚሁ መምህር ነኝ በዩኒቨርሲቲ ደረጃ መምህር ስለሆንኩኝ የራሴ የሆነ የስራ ጊዜ አለኝ ማለት ነው። ያ ማለት በመንግስት ደረጃ ከዚህ እስከዚህ ሰዓት ከዚህ እነዚህን እለታት መደበኛ የስራ ጊዜ ብሎ የሚያወጣቸው ህግ ስላሉ በዚያ መሰረት እኔም ከመቼ እስከመቼ ከሰኞ እስከ አርብ ድረስ የስራ መደበኛ የስራ ጊዜ ይሆናል ማለት ነው። ከዚህ ውጪ ያሉት ጊዜያት ጊዜያት ደግሞ ምናልባት እንዲያው የተለየ ሁኔታ ካልመጣ በስተቀር የግል ስራ የምሰራበት ይሆናል ማለት ነው። ነገር ግን በተለየ ሁኔታ መልኩም ስብሰባ ሊኖር ይችላል ወይም ደግሞ አስቸኳይ የሆነ ጉዳዮች ሊኖሩ ይችላሉ እ ከእነዚህ እለታት ውጭም ስራ ልሰራ እችላለሁ መደበኛ ስራዬን ማለት ነው። ስለዚህ የስራ ጊዜዎ እንዴት ነው? ለሚለው እንግዲህ የስራ ጊዜ የምንለው ከሰኞ እስካ አርብ ጠዋት ሁለት ሰዓት ይዞ እስከ ስድስት ሰዓት ተኩል እንደዚሁም ከሰአት ደግሞ ከምሳ በኋላ ማለት ነው ከስንምንት ሰዓት እስከ አስራ አንድ ሰዓት ተኩል ድረስ ከሰኞ እስከ አርብ እነዚህ ሰዓታት የስራ ጊዜዎች ናቸው ማለት ነው። ስለዚህ በዚህ ቪዲዮ ውስጥ መደበኛ የሆነ የመንግስት ተቋም ስራዬን የምሰራበት ስለሆነ እጅግ በጣም ይመቻል እጅግ በጣም ጥሩ ነው እጅግ በጣም ደስ ብሎኝ ተመችቶኝ ነው። የምሰራ የሚል አጠቃላይ መልስ ነው ያለኝ ማለት ነው። ለማንኛውም ምናልባት ግን የስራ ጊዜው ጥሩ ቢሆንም የትራንስፖርት አገልግሎት ቢኖርም እ ከዚህ በተለየ ሁኔታ ግን ስራው እጅግ በጣም አድካሚ ስለሆነ እንደው የስራ ጊዜው እጅግ በጣም አድካሚ ነው። ምክንያቱም አምስት ሰዓት ስድስት ሰዓት በክላስ ውስጥ ቆሞ ከተማሪዎ ተማሪዎችን ለማስረዳት ሳይንሱን ወይም ትምህርቱን እንዲገባቸው ለማድረግ በጣም የ ኢነርጂ ሉዝ ስና ስናደርግ ስለምንውል ስራው እንደው ከበድ ያለ ነው። የስራ ጊዜው ግን ጥሩ ነው ማለት እችላለሁኝ። የሚሰራው ስራ ግን እጅግ በጣም ከባድ ነው። እና የስራ ጊዜዎ እንዴት ነው ለሚለው እንደው ከሰፊው በጠባቡ በአጭሩ ይህን የመሰለ ትንታኔ ነው። በዚህ ርዕሰ ጉዳይ ላይ ያለኝ ለማንኛውም በሚቀጥሉት የተለያዩ ርዕሰ ጉዳዮች ላይ በተለያየ ሀሳብ እስካ ምንገናኝ ሰላም ቸር ይግጠመን በማለት ከወዲሁ እሰናበታለሁ። ሰላም

እሺ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰመሁ የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። እንግዲህ በመጀመሪያ ደረጃ ጥያቄውን ሳነብ በባህላችሁ ሰርግ እንዴት ይከናወናል ይላል? እንደሚታወቀው እንግዲህ በባህላችን ሰርግ በተለያየ መልኩ ይከናወናል። እንደየአካባቢው ይ ያየው ዞሮ ዞሮ ግን አንድ የሚያደርገው ሀሳብ አንድ የሚያደርገው ነገርም አለ የሚለያይበት ሁኔታም አለ ማለት ነው። እና ይሄን ከአካባቢ ጋር ከራሴ አካባቢ ጋር ብቻ በማያያዝ የራሴን የሆነ የመልስ ትንታኔ መስጠት እችላለሁ ማለት ነው። ለምሳሌ እንግዲህ ሰርግ ሲባል በመጀመሪያ ደረጃ ሁለት የተለያዩ አካላት በአንድ ላይ ለመጀመሪያ ጊዜ ህይወታቸውን የሚጀምሩበት እለት ማለት ነው ያም ደግሞ በአካባቢው ማህበረሰብ ዘንድ ህጋዊ እውቅና የሚያገኙበት እለት ማለት ነው። ይሄ እለት ደግሞ እንደሚታወቀው የተለያዩ እንደዚህ ከሆነ የተለያዩ ትርጉሞች ይደረጋሉ ማለት ነው በባልም ይሁን በሚስት በኩል ማለት ነው። ወይም እንደ እንደ አጠቃላይ በጋራም ሊያደርጉት ይችላሉ ያ እንደ ገቢያቸው ወይም ደግሞ እንደ ገቢያቸው መጠን ወይም እንደ ኢኮኖሚያቸው ደረጃ ሊለያዩ ይችላል። ዞሮ ዞሮ ግን እንደው የጋራ የሆኑ ዋና ዋና ነጥቦች ግን ሰርግ ላይ የማይቀሩ ነገሮችን አንዳንዶቹን አነሳና በዚች አጭር በሆነች ደቂቃ ውስጥ እነሱን የማወራ ወይም ደግሞ በእነሱ ላይ ሀሳብ የምሰጥ ይሆናል ማለት ነው። ለምሳሌ በከተማ ላይ ከተማ ላይ ሰርግ እንዴት ይከናወናል ቢባል? በመጀመሪያ ደረጃ ከተማ ላይ ከሆነ እንግዲህ ዘመናዊነት ትንሽ ስለ ተጎናፃፉ ወይም ደግሞ ዘመናዊነትን የተላበሱ ስለሆነ። ሰርግ በመጀመሪያ ደረጃ ባልና ሚስቶቹ ለብዙ ጊዜ ተዋውቆ ይቆያሉ በድብቅ ማለት ነው ኢቭን እንደውም አሁን አሁን በግልጽ ዝም ብለው ተዋውቀው ብዙ ጊዜ ይቆያሉ ያ ማለት ለሰርጓቸው የሚያደርጉትን ወጪ በጋራ እንትን ሲሉ ሲያጠራቅሙ ለመቆየት ይመች ዘንዳም ነው። በዋናነት ይኸው የችግሩ ሁኔታ ነው እንደዚያ የሚያደርገው። ነገር ግን ገጠር ላይ ከሄድን ሙሉ የባልና የሚስት ፍላጎት አይታወቅም ምንም ምን አይታወቅም። ሁሉ ነገሩ በማንም ነው የምያልቀው በወላጆቻቸው በወላጆቻቸው አማካኝነት ብቻ እያንዳንዱ ህግና ስርዓት በእነሱ አማካኝነት ብቻ ይፈጸማል ማለት ነው። ልጅት ትውደደው አትውደደው ልጁ ይውደዳት አይውደዳት ይሄ የነሱ ምን ምንቸውም አይደለም በቃ ሲጀመር ማለት ነው። ስለዚህ እንደው እንደየአካባቢው የሚለያይ ስለሆነ ያው ልዩነቱንም አብሬ በዚህ ልክ እየገለጽኩኝ መሄድ ስላለብኝ ብዬ ነው። ከተማ ላይ ስንመጣ ግን ቢያንስ ባልና ሚስት የሚሆኑት አካላት ለብዙ ጊዜ ህጋዊ ባልሆነ መልኩ አብረው ግንኙነት ይዘው ይቆያሉ ማለት ነው። ከዚያ ከብዙ ግንኙነት በኋላ ልጅ መውለድ ሲፈልጉ እና እንደዚሁም ጋብቻቸውን መፈፀር ሲፈልጉ ለህዝብ ያሳውቁና የሆነ የሰርግ ባዓለ አንድ ቀን አንድ ቀንም ሊሆን ይችላል። እስከ ብዙ ቀን ሊሆን ይችላል እስከ አምስት ቀንም ሊሆን ይችላል ዞሮ ፕሮግራማቸውን በራሳቸው የገቢ መጠን የሚወሰን ይሆናል እንደዚያ አድርገው ይከውናሉ ማለት ነው። ስለዚህ በባህላቸው ሰርግ የሚከናወነው ለምሳሌ ከተማ ላይ ከሆነ። በመጀመሪያ ደረጃ ባል ባል ላይ የባል አጃቢዎች ይኖራሉ ሚዜ የሚባል ነገር አለ። ለሚዜ ማለት የሚስት ቦታ ቤተሰብ ጋር ሄዶ ለሚስት ወላጆች ልጃችሁን በቃል ኪዳን ተቀብሎ ይዞ የሚመጣ ማለት ነው። ችግር ምንም አይነት ችግር እንዳይደርስባት ቃል ኪዳን ገብቶ የሚመጣ አካል ማለት ነው። ማለት እንግዲህ በገጠሩ ምንድነው? የሚባለው ሚዜ ይባላል እዚህም ያው ሚዜ የሚባለው ቃሉ አለ ችግር የለውም። ያም ማለት ደግሞ ከሴትየዋ ከሚስቲቱ ወገኖች ወገኖች ሊሆን ይችላሉ ወይም በወላጆች ሊሆኑ ይችላሉ የቅርብ ወገን የሆነ አካል እሱ በሚሰጠው ማስጠንቀቂያ መሰረት ልጅትን ተቀብሎ ለወንድየው ወይም ለባልዮየው የሚሰጥበት ሀላፊነት የሚሸከም አካል ነው። የሚሰጠውን ከሴት ወገን የሚሰጠውን ሀብት ንብረት እንደ አጠቃላይ ሰብስቦ ተሸክሞ ሸክፎ መጥቶ እዚህ ለጋራ ህይወታቸው እንዲሆን አብሮ የሚሰጥ ነው ማለት ነው። ስለዚህ ሰርግ ላይ ምን ምን ክንውኖች ይከናወናሉ? እንዳልኩትኝ ሚዜ ያስፈልጋል ከሚዜ በተጨማሪ ለሰርጉ ግብአት ይደምቅ ዘንድ ግን በመጀመሪያ ደረጃ ከብት ይታረዳል። በሬ ይተረዳል። እንግዲህ ይበላል መጠጥ የተለያዩ መጠጦች የተለያዩ ድግሶች ይዘጋጃሉ። እነዚህ ድግስ እየተበላ እየተጠጣ ከሁለቱም ከባልና ከሚስት ያለው ወገን ይጨፍራል ይጫወታል። መዝናናትም ካስፈለገው ደግሞ የትራንስፖርት ይመቻችና በመኪና የሆነ ቦታ ይሄዱና አንዱን የበሬ ታላቅ ይዘው ሄዶ እዚያ መዝናኛ ቦታ በመሄድ እዚያ ሲጫወቱ ፎቶ ሲነሱ ይውላል

እሺ ይህ ድምጽ የሚሰማችሁ ባለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየቅኩትን ጥያቄ በንባብ አስደምጥና እንግዲህ እንደተለመደው ለተጠየቁት ጥያቄ የመልስ ትንታኔ እሰጣለሁ ማለት ነው። ጥያቄው ምንድነው የሚለው በዚህ ቅዳሜና እሁድ ምን ታደርጋለህ ነው የሚል? እንግዲህ ዛሬ ማነው እለቱ ረቡዕ ነው አሁን በዚህ ቅዳሜና እሁድ ሲል የሚመጣው ማለት ነው የሚመጣው እሁድና ቅዳሜ ማለት ነው። ስለዚህ ዛሬ ረቡዕ ላይ ነኝ አለሁኝ። ነገ ማለት ከአርብ በኋላ ወይም ከነገ ከሐሙስ እስከ አርብ በኋላ ቅዳሜ ይመጣል ከዚያ ቡድኖች በእነዚህ እለታት የምሰራቸው ወይም የምከውናቸው ድርጊቶች የተለያዩ የግል ስራዎች አሉኝ። ለምሳሌ ከግል ስራዎቼ ውስጥ ቅዳሜ የግል ንጽህን የማስጠፍቅበት ሰዓት አለኝ። ያ ማለት ልብሶችን አጥባለሁኝ የትኛውንም አይነት የስራ ልብሶችንም ይሁን እንደዚሁም እቤት ለቤት ውስጥ ስንቀሳቀስ የምለብሳቸው ልብሶች ሁሉ እነሱን ቅዳሜ እስከ ሶስት ሰዓት አጥባለሁ ማለት ነው። እንደዚሁም ልጆቼን በተወሰነ መልኩ አጫውታለሁ አዝናናለሁ። ከዚህ በተጨማሪ ደግሞ ወደ ገበያ ሄድና ለቤታችን ግብአት የሚሆን ለምግብ ግብአት ሊሆን ይችላል ወይም ደግሞ ለልጆች እንደአስፈላጊነቱ የምገዛላቸው ነገሮች ይኖራሉ። እንደ ጫማ ልብስ ሊሆን ይችላል እስክርብቶ ደብተር እንደዚ አይነት ነገሮችን እገዛለሁኝ ብዬ አቅንጃለሁኝ። ከዚያ ከተመለስኩ በኋላ ደግሞ መልሼ ልጆችን ኳስ ሜዳ በመውሰድ ልጆችን አዝናናለሁ ብዬ አቅጃለሁ ወይም ደግሞ አስቤያለሁ ማለት ነው። ከዚያ ቅዳሜን እንደዚህ እንደዚህ እያልኩ እነዚህን ስራዎችን በመስራት ቅዳሜን አሳልፋለሁ። ከዛ በመቀጠል ደግሞ እሁድ ደግሞ በመጀመሪያ ደረጃ ወደ ቤተክርስቲያን በመሄድ የግል ጸሎቴን አድርጌ ከቤተክርስቲያን ከተመለስኩ በኋላ የሰርግ ፕሮግራም አለኝ። ብዙ ዘንዳ ነው የሰርግ ፕሮግራም ሁለት ቦታ አለኝ እንደገናም የክርስትና ደግሞ አንድ ቦታ አለኝ። ቢያንስ ቢያንስ ጊዜን አጣብቤ እነዚህ ቦታዎች ላይ ማለትም እነዚህ ፕሮግራሞች ላይ ሁለቱም ሰርግ ቦታዎች ላይ ተገኝቼ የግድ የደስታቸው ተካፋይ መሆን አለብኝ ማለት። በእስክስታም ሊሆን ይችላል ወይም ደግሞ ምግብ በማሳለፍም ሊሆን ይችላል። ብቻ የተለያዩ ስራዎችን በማገዝ ያለኝን ለነሱ ያለኝን ቀርቤታ መግለጽ መቻል አለብኝ ማለት ነው። ሰርጉ ቦታ ላይ እንደዚሁም አንድ ክርስትና ቦታም ስላለኝ እዚያ ክርስትና ቦታም ሄጄ ማህበራዊ የግድ ማህበራዊ ህይወት ስለሆነ ማህበራዊ ህይወቴን የምወጣ ይሆናል ማለት ነው። ከስንት ሰዓት ከሶስት ሰዓት እንትን ከአራት ሰዓት ከአምስት ሰዓት በኋላ ነው ይሄው ሁሉም የማደርገው ምናልባት እነዚህን ሁሉ በሰአት ቶሎ መጨረስ ከቻልኩኝ ማለት ነው። ነገር ግን ቶሎ የሚያልቅ አይመስለኝም ምክንያቱም ሰርግም ሲባል ብዙ ሰፊ ፕሮግራም ነው። ያለው በዚያ ቦታ ላይ ያንን ሁሉ አድርጌ እንደገና ተመልሼ ግልጽ ስራ መስራት አልችልም። አንደኛ እጠጣለሁ እበላለሁ እጫወታለሁ እደክማለሁ ስለምደክም ከዛ በኋላ መጥቼ ምንም አይነት ስራ የምሰራ አይመስለኝም እረፍት መውሰድ ነው የሚሆነው። ያ ደግሞ ምናልባት ልጆቼን ይዤ እንደተለመደው ወደ ኳስ ሜዳ በመሄድ ልጆቹ እንዲዝናኑ እንዲጫወቱ ላደርግ እችላለሁ ማለት ነው። ምናልባት ምሽት አካባቢ ላይ ደግሞ እንደ አካባቢ እንደ ጎረቤት እንደ ቤተሰብ ደግሞ ሁላችንም ተሰባስበን እንግዲህ እንጫወታለን ብዬ የራሴ እቅድና አሳቢ ያለኝ ነገር ግን ይሄ እቅድ ሊሆን ላይሆን ይችላል። ምክንያቱም ነገ ከነገ ወዲያ የሚፈጠረው በእያንዳንዱ ሁኔታ የሰው ልጅ እስከሆንኩት ድረስ ምንም ስለማላውቀው ማለት ነው። ያ ፈጣሪና ፈጣሪ ብቻ ስለሚያውቀው ነገ ከነገ ወዲያ ያለው እኔ እንኳን ነገ ከነገ ወዲያ የዛሬንም የማውቀው ነገር ስለሌለ ማለት ነው። ስለዚህ እንደ አጠቃላይ ግን በእቅድ ደረጃ በዚህ ቅዳሜና እሁድ ምን ታደርጋለህ ለሚለው? እንግዲህ የምሰራቸውን ስራዎች በዚህ መልኩ ገልጫለሁ ያቀድኳቸውን ማለት ነው። ነገር ግን ከዚህ በተለየ መልኩ ሌላ የተለየ ኬዝ ሊገጥመኝና እነዚህን ፕሮግራሞች አንዱንም ሳልተገብራቸው ወይም አንዱንም ሳልሰራቸው ልቀርና ያልሆነ ቦታ ላይ ልውል እንችላለን ማለት ነው። ያ እንደሁኔታው ነው። የተጠየኩት እቅዴን ስለሆነ መናገርም ያለብኝ እቅዴን ነው እንጂ ስለሚመጣው ነገር ስላልሆነ ስለዚህ ያ ጥልቅ መሄድ አይጠበቅብኝም። ስለዚህ እንደዚህ እሁድ እና ቅዳሜ እሰራቸዋለሁ ያልኳቸው ስራዎች እነዚህ ናቸው። በሌላ ርዕሰ ጉዳይ ደግሞ እንደዚሁ እንደገና ገብቼ የራሴን ሀሳብ አንፀባርቃለሁ ብዬ አምናለሁኝ። ለማንኛውም በዚህ ርዕሰ ጉዳይ ያለኝ ሀሳብ አጠቃላይ ይህንን ይመስላል። ለተጠየቁት ጥያቄ እጅግ በጣም ደስ ብሎኛል አመሰግናለሁ። ሰላም ቸር ይግጠመን በማለት ከወዲሁ እሰናበታለሁ ሰላም ሁኑ።

እሺ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄ የመልስ ትንታኔ እሰጣለሁ ማለት ነው። ጥያቄው ምንድነው የሚለው ምን አዲስ ነገር መማር ትፈልጋለህ ይላል? እንግዲህ ማንም ሰው ቢሆን አዲስ አዲስ ነገር መማርን የሚጠላ ሰው የለም እንደራሴ ማለት ነው። ምክንያቱም አዲስ ነገር ሁል ጊዜ አዲስ ነገር ሁል ጊዜ የተሻለ ጥቅም ነገር ይዞ ይመጣል ምክንያቱም ሰው ሆኖ የተፈጠረ ሁሉ ጥቅም የማይፈልግ አካል የለም። ስለዚህ ማንም ቢሆን አዲስ ነገርን መማር የሚጠላ አለ ብዬ በፍጹም አላምንም ማለት ነው። ስለዚህ እኔ ለምሳሌ እንደው አሁን ካወቅኳቸው ውጭ አዲስ ነገሮችን መማር የምፈልጋቸው ብዬ የምመኛቸው። ለምሳሌ ሶፍትዌር ዴቨሎፐር ብሆን ደስ ይለኛል። ምክንያቱም ለምን ቢባል? የራሴ የሆነ አመክኒዮ ስላለኝ ማለት ነው። ለምን ሶፍትዌር ዴቨሎፐር መሆን ፈለክ? ይሄ ላንተ አዲስ ነገር ነው ወይ ቢባል? አዎ። በክህሎቱ ስለሌለኝ ለኔ አዲስ ነገር ነው። ነገር ግን ለምን ይህንን መማር ፈለክ ለሚለው ጥያቄ ደግሞ የራሴ የሆነ ምክንያት ስላለኝ ነው። ምክንያቱም ዛሬ ዛሬ በተለይ አሁን ወቅቱ ጊዜው ሰዓቱ ምንድነው? ነገሮች ሁሉ በጣም እየረቀቁ በጣም እየረቀቁ በጣም ውስብስብ የሆነው ነገር ሁሉ በፕሮግራም ወይም በሶፍትዌር ተጠቅሞ ውስብስብ የሆነውን ነገር ሁሉ በቀላሉ መፍትሄ እየተገኘለት ስለሆነ። ሶፍትዌር ፕሮግራመር መሆን ደግሞ ውስብስብ ያሉ ችግሮችን በቀላሉ ሪዞልቭ ለማድረግ በቀላሉ ለመፍታት ስለሚያስችል። ይህንን አይነት ሙያ መካን እጅግ በጣም የተሻለ የተሻለ ገቢና የተሻለ እውቀትም ስለሚያስገኝ ብዬ በራሴ ስለማምን። ራሴ ብቻ ሳይሆን ማንም ሰው የሚያምነው ሀቅ ነው የእውነታ አለው። ምንም ምንም ውሸት ነገር አይደለም። ስለዚህ ይሄንን መማር ደግሞ እኔ እጅግ በጣም ፍላጎተኛ ነኝ እጅግ በጣም ደስ ይለኛል ማለት ነው። ይሄንን ስል ግን ምንድነው አንደኛ ይሄንን ሶፍትዌር ፕሮግራም ዴቨሎፐር መሆን የፈለኩበት ዋናው ምክንያቱ። ነገሮች ሁሉ ዛሬ ከ ስራዎቹ ሁሉ የሚሰሩት ውስብስብ የሆኑ ስራዎቹ ሁሉ የሚሰሩት በምንድነው? ቴክኖሎጂን ተጠቅሞ ነው በፕሮግራም ነው የሚጠቀመው ፕሮግራም ሶፍትዌር ፕሮግራም በማዘዝ ነው። ለምሳሌ እንደው ይቅርታ አውሮፕላን እንኳን ቢሆን አውሮፕላን ራሱ የሚበረው መሬት ላይ በኮምፒውተር በፕሮግራም ታዝዞ ነው በፕሮግራም ታዝዞ ማለት ነው። ኢቭን የትኛውንም አይነት ዲዛይን ለምሳሌ የትኛውንም አይነት ዲዛይን የቤት ዲዛይን ሊሆን ይችላል። የትኛውንም አይነት ዲኮሬሽን የሆነ የሰርግ ዲኮሬሽን ዲዛይን ሊሆን ይችላል። ይሄ ይሄ ሁሉ በመጀመሪያ ደረጃ ወጡ በተግባር ከመገለጹ በፊት መጀመሪያ በሶፍትዌር በፕሮግራም። ሶፍትዌር ፕሮግራመሩ ወይም ዲቨሎፐሩ እሱ በሶፍትዌር ካሳየን በኋላ ከዚያ ነው እንደገና ፕራክቲካሊ ወይም ደግሞ በተግባር ወጥቶ እየዳሰስነው እያየነው እየነካነው እንዲሰራ ሆኖ የሚቀርብ ማለት ነው። ስለዚህ ለየትኛውም የስራ መስክ ላይ ሶፍትዌር ዴቨሎፐር ፕሮግራመር መሆን ስራዎችን እጅግ በጣም ስለሚያቃልል። ትምህርቱ ደግሞ ወይም ማለቴ ሳይንሱ ደግሞ እጅግ በጣም በዚህ ሰዓት ተፈላጊ ስለሆነ። የተሻለ የገቢ ምንጭ ስለሆነ እንደዚሁም ደግሞ እውቀትን በእውቀት ላይ መደረብ ስለሚያስችል። በተለይ በዋናነት ይሄን መማር እፈልጋለሁ ማለት ነው። ከዚህ በተጨማሪ ደግሞ እንደው ማወቅ የምፈልገው ነገር ቢኖር ምንድነው? አውሮፕላን በረራ ፓይለት መሆን ነው የምፈልገው የአውሮፕላን በረራ ስልጠና ብችል እጅግ በጣም ደስ ይለኛል ማለት ነው ይሄ ሁለተኛው ምኞቴ ነው። እንግዲህ እንደሚታወቀው አውሮፕላን ከመጀመሪያ ደረጃ እጅግ በጣም ፈጣን የሆነ የትራንስፖርት አገልግሎት ነው። ይህንን ፈጣን የሆነ የትራንስፖርት አገልግሎት መቀላቀል ክህሎቱን መቻል ደግሞ በጣም ወሳኝነት አለው። ምክንያቱም ነገ ከነገ ወዲያ በምድር ላይ ያለ እንቅስቃሴ ሁሉ ሊቀር ይችላል። እና ስለዚህ እንቅስቃሴዎቹ ሁሉ በአየር ላይ ሊሆኑ ይችላሉ ማለት ነው። ኢቭን ለምሳሌ አሁን ዛሬ ምንድነው አለም? ጦርነቱን ራሱ በሰው ልጅ ከማድረግ ይልቅ በድሮንና በጀት በሰው አልባ በሆነ ጀት ነው። ስለዚህ አለም ቴክኖሎጂ እንደ በስልክ እያደገ እየመጠቀ እየመጠቀ ስለመጣ በዚያው ልክ ደግሞ እኛም ደግሞ ብቃታችንን እያሳደግን ካልሄድን ነገ ኢኮኖሚካሊ እንወድቃለን። እንደዚሁም ደግሞ ቅቡልነትንም እናጣለን የገቢ ምንጫችንም ይወድቃል። እኛም የስራ ተፈላጊነታችን አናሳ ይሆናል ማለት ነው። ለማንኛውም ጥያቄው በዚህ

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄ የመልስ ትንታኔ እሰጣለሁ ማለት ነው። ስለዚህ ጥያቄው ምንድነው እሚለው ሽቶት ትጠቀማልህ ይላል መልሱ አዎ ነው። ምክንያቱም በመጀመሪያ ደረጃ ሽቶ ማለት ምን ማለት ነው? ብንል ሽቶ ማለት ጥሩ መዓዛ ማለት ነው። ጥሩ ማዛ አሁን ሽታና ሽቱ ይለያያል ሽታ ከሆነ ክርፋት ማለት ነው መጥፎ የሆነ ሽታ ማለት ነው። ክርፋት። ሽቱ ስንል ግን ጥሩ የሆነ መዓዛ ያለው ሽቱ ማለት ነው። ያንንም ሽቱን በምን እንግዲህ እንደሚታወቀው የተለያዩ የአባላተ ስሜት የሰውነት ክፍሎቻችን አሉ ከእነዚህ ውስጥ በየትኛው የአባላተ ስሜት የሰውነት ክፍልህ ነው? ሽቱ ጥሩ ነው ወይም አይደለም ብለህ ልትለየው የምትችል ተብሎ ቢጠየቅ። ለምሳሌ ሽቱን በአፍንጫአ ነው። በአፍንጫኤ ተጠቅሜ ነው ጥሩ መዓዛው ጥሩ ነው። ወይም አይደለም ልል እምችለው እና በመጀመሪያ ሽቶ ትጠቀማለህ ሲል አዎ ነው። መልሱ ሽቱ ማለት ምን ማለት ነው ብንል ደግሞ መዓዛ ወይም ደግሞ የአንድ ነገር መዓዘው ጣዕሙ ማለት ነው። መዓዘው ያ ማለት ሽቱ መዓዛው ማለት ነው። በየትኛው የሰውነት ክፍል ወይም ደግሞ የአባላተ ስሜት የሰውነት ክፍል ነው ይሄንን ሽቶ ልትለየው እምትችል የሚል ጥያቄ ቢያስነሳ። እንግዲህ የተለያዩ የሰውነት ክፍል ክፍሎች አሉን የተለያዩ የስሜት ህዋሳተ ክፍሎች አሉን። ከእነዚያ ውስጥ ጆ እንትን አፍንጫ ደግሞ ሽቱን የሚለይ ሽቱን በትክክል እንደዚህ ነው ብሎ መልስ የሚያስጥ አባላተ ስሜት ክፍሎቻችን ውስጥ አንዱ አፍንጫ ስለሆነ አፍንጫን ተጠቅመሽ ሽቱ የሽቱን መዓዛ መለየት እንችላለን ማለት ነው። ስለዚህ ሽቱ ትጠቀማለህ እሚለው አዎ ነው። በየትኛው ሰውነት ያባለተ ስሜትህ ነው ለሚለው አፍንጫዬን ነው። ስለዚህ ለምን ትጠቀማለህ የሚል ጥያቄ ቢመጣ ደግሞ እንግዲህ እንደሚታወቀው ሰው ብዙ ጊዜ በተፈጥሮ ራሱ እውሃ ሰውነቱ 60 ምናምን ፐርሰንት የሚሆነው ሰውነቱ ክፍል ውሃ ነው ይባላል። ይሄ ውሃ ደሞ ሙቀት ሲሞቀው በጣም ውስጣችን ሲያተኩስን ሲያሞቀን በላብ መልክ በቆዳችን ጠበብ አርጎ የሰውነት ቆዳዎቻችን አማካኝነት ወደ ውጭ ይወጣል። ይሄ ውሃ ይህ በምን በልክ በላብ መልክ ስራ ስንሰራ ሊሆን ይችላል። ወይም ደግሞ ሰውነታችን ሲያተኩሰን ሊሆን ይችላል። ስለዚህ እንደዛ እየሆነ ሰውነታችን ሊቆሽሽ ይችላል ወይም ደግሞ አንዳንድ ሰዎች በተፈጥሯቸው የሆነ የሆነ ሌላ ጠረን ያላቸው ሰዎች አሉ። ስለዚህ ያንን ጠረን ለማጥፋትም ሊሆን ይችላል ሽቶ እምንጠቀመው። እኔ ግን እንደ ራሴ ሽቶ እምጠቀመው ለምሳሌ ፕሮቶኮል እኔ ራሴ የሆነ ፕሮቶኮልን ለማስጠበቅ ነው። ስለዚህ በተለይ ሴቶቹ ሽቱ በብዛት ይጠቀማሉ ምክንያቱም ነጻነታቸውን ለማስጠበቅ ሲሉ ወይም የግል ንጽህናቸውን ለማስጠበቅ ሲሉ ሽቱ ሳይጠቀሙ የሚወጡ ሴቶች ከመቶ ጥቂቶቹ ናቸው። ሶስት ወይ አራት ፐርሰንት እሚሆኑት ማለት ነው። ስለዚህ እኔም ሽቱን እምጠቀምበት ዋናው ምክንያት ምናልባት እንደው የሰውነት ትንፋሽ ላይ ከትንፋሽ ላይ ሊሆን ይችላል ወይም ደግሞ እንደው ብዙ ስራ ጫና ስላለ ስለሚደክመኝ ስለሚያልበኝ ላቭ ላቡን ለንትን ሽታ እንዳያመጣ ሽቶን በመጠቀም የግል ንጽህና ማስጠበቅ እችላለሁ ማለት ነው። ስለዚህ ሽቶ ምን ሽቶ ምን ጠቀምበት ዋናው አላማው ይሄ ሲሆን። ለምሳሌ ስንት አይነት ሽቶ አለ? ለምን ለምን ይጠቅማል? ቢባል እጅግ በጣም ብዙ አይነት ልጆች አሉ። እንግዲህ ከዶድ እንትን ተነስቶ የተለያዩ በጣም አድቫንስድ የሆኑ በተለያየ ፋብሪካ ውስጥ ፕሮሰስድ እየሆኑ የሚወጡ የተለያዩ አይነት የሱዳን ሽቶ እሚባል አሁን ለምሳሌ አለ በእጅግ በጣም ማአዛው ወይም ጠረኑ እጅግ በጣም ከርቀት በጣም ሩቅ ከሩቅ ቦታ ላይ መዓዛው መረዳት ወይም ደግሞ ሴንስ ማድረግ ይቻላል። በአፍንጫን ተጠቅሞ ማለት ነው። ስለዚህ በጣም እንደዚህ ሀይል ያላቸውን አቅም ያላቸውን ሽቶዎች አልተጠቀምም ያህል ለነዚህ አይነት ሽቶ ሰው ወንድ የሆነ ሰው ግን እንዲጠቀም አይመከርም። ሴቶችም ቢሆኑ ሽቶ ሲጠቀሙ በአግባቡ ነው እንደው ሽቶ ተገኘ ተብሎ ዝም ብሎ ሙሉ ሰውነቱን ማልበስ ተገቢ ስላልሆነ ማለት ነው። እናም ሽቶን በአግባቡ በመጠቀም የግል ንፀሃናችንን እናስጠብቅ። ወይም ደግሞ ሴቶች በተለይ የሽቱ ተጠቀሙ የሚል ጠቅለል ያለ ምክር አለኝ። ምክንያቱም ከወንድ በበለጠ ሴቶች ደግሞ ሰውነታቸው እጅግ በጣም ደካማ ስለሆኑ በጣም ስለሚያልባቸው በጣም እንደው የሌላ የተለየ ጠርን ነገር ሊያመጣባቸው ስለሚችል መጠቀም ለሴት በጣም ጥሩ ነው። እላለኹኝ እኔም እንደራሴ በመጠኑ በመጠኑ ቢሆንም ሽቶን እንጠቀማለሁ የሚል አጠቃላይ መልስ ነው። ያለኝ እና ሽቶን መጠቀም ያን ያህል ጉዳት የለውም በማለት በዚህ ርዕሰ ጉዳይ ላይ ያለኝን አጠቃላይ ጽንሰ ሀሳብ በዚሁ እቋጫለሁ። በሚቀጥሉ ጥርሶች እስከምንገናኝ

እሺ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ ሰላማዊ እግዚአብሔር ከሁላችን ጋር ይሁን እያልኩ መልካም ምኞቴን እየተመኘሁ የተጠየቁትን ጥያቄ በንባብ አስቀምጥና ለጥያቄየ መልስ ትንታኔ እሰጣለሁ ማለት ነው። ጥያቄው ምንድነው የሚል ማብሰል ትችላለህ? ይላል። እንግዲህ በመጀመሪያ ደረጃ ማብሰል ስንል መቀቀል ማለት ነው። ወይም ደግሞ ወደ እንግሊዝኛ ስንወስደው ኩክ ማድረግ ማለት ነው። ማብሰል ወይም መቀቀል ወይም ደግሞ ነገሮችን ለሆነ ነገር ማዘጋጀት መብቃት ማለት ነው። እሳትን ተጠቅሞ ማለት ነው። እሳቱ ምናልባት የኤሌክትሪክ ሀይል ሊሆን ይችላል። ኤሌክትሪክ ጉልበት ሊሆን ይችላል ወይም ደግሞ የከሰል ሊሆን ይችላል ወይም የኤሌክትሪክ ሊሆን ይችላል። ዞሮ ዞሮ ግን አሁን እዚህ ጋር ማብሰል ትችላለህ? ሲል በውስጠ ታዋቂ ማን አለ? ምግብ የሚለው ታዋቂ በውስጠ ታዋቂ አለ ማለት ነው። ስለዚህ ጥያቄው ሙሉ ሆኖ ሲቀርብ ምግብ ማብሰል ትችላለህ ነው የሚሆነው ማለት ነው? እናም መልሱ ምን ይሆናል አዎ ነው። የማበስለው ነገር ምናልባትም ከዚህ በተለየ ሌላ አውድ ያለው አይመስለኝም። ዞሮ ዞሮ ግን በዋናነት ምግብ ማብሰል ትችላለህ ነው። መልሱ አዎ ነው። እንዴት ታበስላለህ? እንግዲህ ምግብ ማብሰል እጅግ በጣም ይሄን ያህል ውስብስብ የሚባል ስራ አይደለም። ቀላል ስራ ነው። ለምን ቢባል ምግብን ለማብሰል እንግዲህ በመጀመሪያ ደረጃ እነዚህ ለምግብን ለማብሰል የሚያስፈልጉ ነገሮች ካሉ ማብሰሉ ቀላል ነገር ስለሆነ ማለት ነው። ምግብን ለማብሰል የሚያስፈልጉ ነገሮች ምን ምን ናቸው? ቢባል ግን አንደኛ ድስት እንደ አስፈላጊነቱ የድስት አይነቱ ሊለያይ ይችላል። ድስት አስፈላጊ ነው ዞሮ ዞሮ እንደዚሁም ውሃ ያስፈልጋል። ከዛ ደግሞ የሚበሰለው ነገር ያስፈልጋል ማለት ነው ምግቡ ራሱ ምግቡ ራሱ ማለት ነው። ለምሳሌ ዳቦ ሊሆን ይችላል። ዳቦ ከሆነ ሊጡ ያስፈልጋል ማለት ነው። እንጀራም ከሆነ እንጀራ መጋገርም ከሆነ ሊጡ የእንጀራ ሊጡ ያስፈልጋል ማለት ነው። ወይም ደግሞ ድንች ከሆነም ድንች ለመቀቀልም ከሆነ ድንቹ ራሱ ያስፈልጋል ማለት ነው። በዋናነት ምንም ነገሮች ናቸው የሚያስፈልጉ፥ እሳት፣ ውሃ፣ እንደዚሁም ደግሞ የሚበሰለው ነገር እና ከዚያ በተጨማሪ ምንድነው ማብሰያው ራሱ ከሰሉ ማለት ነው። ከሰሉ ወይም እንጨቱ ወይም ኤሌክትሪክ ፓወር ያስፈልጋል ማለት ነው። ስለዚህ እነዚህ ነገሮች ከተሟሉ ምግብ ማብሰል እጅግ በጣም ቀላል ስለሆነ። ምክንያቱም እንደየአንዳንዱ ግን ምግብ ማብሰሉ እንደየምግብ አይነቱ ራሱን የቻለ የተለያየ ሂደት ወይም ደግሞ የተለያየ ስቴፖች ደረጃዎች አሉት ማለት ነው። ለምሳሌ ምግብ ማብሰል ስንል ከመግብ አይነቶች አንዱ ለምሳሌ ድንች ነው። ድንች ስናበስል ወይም ድንች ስንቀቅል ደረጃ ቶፋ ወይም ድስት ያስፈልገናል። ያን ቶፋ ወይም ድስት ምንድነው መጀመሪያ እሳቱን እናያይዛለን እሳቱን እሳቱን የምናያይዘው ከሰል ተጠቅመን ሊሆን ይችላል ወይም ኤሌክትሪክ ሶኬት ሊሆን ይችላል የኤሌክትሪክ ፓወር ሊሆን ይችላል የኤሌክትሪክ ጉልበት ሊሆን ይችላል። ከዛ ይሄንን ኦን ካደረግነው የኤሌክትሪክ ፓወር ከሆነ የኤሌክትሪክ ጉልበት ከሆነ ፓወሩን አክቲቭ በማድረግ ወይም ደግሞ ከሰል ከሆነ ደግሞ ከሰሉን ክብሪት ተጠቅመን በማያያዝ እና ጉልቻዎችን ሶስት ጉልቻዎችን ቢያንስ ሶስት ጉልቻዎችን በማስቀመጥ እዚያ ላይ ብረት ድስት እናስቀምጥና ውሃ እናደርግበታለን እንደአስፈላጊነቱ እንደ ድንቹ መጠን ማለት ነው። ከዛ በኋላ ያንን ድንች እዚያ ውሃ ውስጥ በመክተት እስኪበስል ድረስ እስኪበስል ድረስ ያንን እሳት ማንደድ በዚያ ብረት ድስት ማለት ነው። ስለዚህ ምንም ቴክኒክ ምንም የእንትን ክህሎት የሚጠይቅ ነገር ስላልሆነ ማንም ሰው ማብሰል ይችላል ማለት ነው ድንችን። ለምሳሌ ዳቦ ማብሰል ከሆነ ደግሞ ዳቦ መድፋት ከሆነ ለምሳሌ በመጀመሪያ ደረጃ የዋናው የዳቦ ሊጥ ያስፈልጋል። ያ የዳቦ ሊጡ ካለ እና ዳቦ የሚበሰልበት እቃው የራሱ የሆነ የዳቦ ማብሰያ እቃ አለ ወይም ጣድም ሊሆን ይችላል ወይም የራሱን የቻለ ስላለ ያንን ተጠቅሞ ቅድም ያልኳቸውን እሳት በከሰል ከሆነ በከሰል እሳት ማያያዝ እና እዚያ ላይ አስቀምጦ እስኪበስል ድረስ ደቂቃዎችን ይዞ መጠበቅ ነው። ሲበስል ከዛ ከእቃው ውስጥ አውጥቶ መመገብ ማለት ስለሆነ ማለት ነው። ኤሌክትሪክ ፓወርም ጉልበትም የምንጠቀመውም ከሆነ እንደዚሁ ኤሌክትሪክ ሶኬቱን በመሰካት አስፈላጊውንም ሙቀት በመስጠት ሙቀቱ በቃ ምግብ በሚበስል ደረጃ ሲደርስ ሶኬቱን ኦፍ በማለቅ ወይም በመንቀል ምን እናደርጋለን ማለት ነው ምግብን አብስለን ወደ ምግብን አብስለን ወደ ምግብነት ደረጃ እናሸጋግረዋለን ማለት ነው። ዙሮ ዙሮ እንደው እንደ አጠቃላይ ምግብ ማብሰል ማለት ያን ያህል ምንድነው ውስውስብ የሆነ ስራ ሳይሆን ቀለል ያለ ስራ ስለሆነ ተማረ አልተማረ አይልም ማንኛውም አይነት ሰው የሚሰራውና ቀላል የሆነ ስራ ስለሆነ ሁላችንም ቢሆን ራሳችንን ስራ እንትን እያልን እያበሰልን መመገብ እንችላለን የሚል አጠቃላይ አስተያየት ነው ያለኝ ለማንኛውም ስለ ጥያቄው አመሰግናለሁ።

እሺ ድምፄ የሚሰማቹ ባለም ዙሪያ ያላቹ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው ጥያቄው ምንድነው እሚለው ቤተሰብ ምን ያህል ጊዜ ይሰበሰባል ይላል እንግዲህ በመጀመሪያ ደረጃ ቤተሰብ ማለት ምን ማለት ነው እንልና የቤተሰብን ትርጓሜ ካወቅነ ምን ያህል ጊዜ ይሰበሰባል የሚለውን መልስ ለመስጠት እጅግ በጣም ቀላል ይሆንልናል ማለት ነው በመጀመሪያ ደረጃ ስለ ቤተሰብ ትርጓሜ ስናይ ቤተሰብ ማለት በአንድ ቤት ውስጥ የሚኖሩ እናት፣ አባት፣ እህት፣ ወንድም፣ ልጅ ምናምን ሊሆን ይችላል። እነዚህ በአንድ ቤት ውስጥ የሚኖሩ ሰዎች ማለት ነው ጠቅላላ ጠቅለል አርገን ስንናገረው እነዚህ ሰዎች ማን ማን ሊሆኑ ይችላሉ ቅድም በገለጽኩት መልክ እናት አባት ባልና ሚስት፣ ልጅ፣ ልጆች ወይም ደግሞ እንደዚህ ባዮሎጂካሊ ግንኙነት ያላቸው የተለያዩ ሰዎችም ሊሆኑ ይችላሉ ወይም ደግሞ ተጠግቶ የሆነ በጉልበትም ሊሆን ይችላል እያገዘ ወይም ደግሞ ብቻ በየትኛውም አንግል ይሁን ዝም ብሎ እዚያ ቤት ውስጥ የሚኖር ማንኛውም አይነት ሰው ቤተሰብ ይባላል ማለት ነው ለጊዜው ስለዚህ እነዚህ ሰዎች ምን ያህል ጊዜ ይሰበሰባሉ ቢባል እነዚህ ሰዎች ደግሞ እንግዲህ እንደአስፈላጊነቱ በቀን አንድ ጊዜ ወይም ሁለት ጊዜ ይሰበሰባሉ ማለት ነው። አንድ ጊዜ ግድ ይሆናል፤ ሁለት ጊዜው ግን ኦፕሽናል ወይም አማራጭ ይሆናል ማለት ነው ያ ማለት ምንድነው ለምሳሌ ሁሉም ቤተሰብ የራሱን የቻለ የስራ ሀላፊነት አለው እያንዳንዱ ቤተሰብ ራሱን የቻለ የስራ ሀላፊነት አለው ሁሉም በየስራቸው ቀን ቀን ማለት ነው ሁሉም በየስራቸው ወጥተው ተጠምደው ወይም ስራቸውን ሲሰሩ ይውላሉ። ምሳ ሰዓት ሲደርስ ደግሞ ምናልባት ለምሳ ወደ ቤት ሊመለሱ ይችላሉ ወይም እዚያው ስራ ቦታቸውም ሊበሉ ይችላሉ ስለዚህ ምሳ ሰዓት ላይ ያለው የሚገናኙበት ወይም የሚሰበሰቡበት አማራጭ ይሆናል እንጂ ግዴታ አይሆንም ማለት ነው። ነገር ግን ከዚህ በተለየ መልኩ እነዚህ ሰዎች የትኛውንም አይነት ስራ ይሁን ሲሰሩ፣ ሲሰሩ፣ ሲሰሩ ይውሉና ምናልባት በጣም የተለየ ኬዝ አይነት ነገር ሆኖ በጣም እሩቅ ቦታ ዝም ብሎ ለብዙ ቀን የሚያቆይ ስራ ወጥቶ ከሆነ በስተቀር በተለመደ የስራ መስካቸው ከሆነ ግን፤ ስራቸውን ሲሰሩ ውለው፣ ሲሰሩ ውለው የግድ ማታ ግን ወደ ቤታቸው ይመጣሉ ማለት ነው በዚህ የትኛውም አይነት ቤተሰብ በቀን አንድ ጊዜ ይሰበሰባል የተለየ ምክንያት ከሌለ በስተቀር፣ የተለየ ምክንያት የተፈጠረ ምክንያት ከሌለ በስተቀር፣ በቀን አንድ ጊዜ ያም ማለት ማታ ማለት ነው ማታ ሁሉም ከየስራ ቦታቸው የት ይሰበሰባሉ ማለት ነው እቤታቸው ይመጣሉ ማለት ነው ያም ለምን ቤተሰብ አለው ይኸው ማታ ዞሮ ዞሮ ከዚህ ሁሉም ከየስራ መስካቸው ተሰብስበው የሚገናኙት የት ነው እቤታቸው ላይ ስለሆነ ማለት ነው ስለዚህ በቀን አንድ ጊዜ ግድ ይሆናል ማለት ነው አንድ ቤተሰብ በቀን አንድ ጊዜ መሰብሰብ እቤቱ ግድ ይለዋል ማለት ነው ከዛም በኋላ ምንድነው እንግዲህ ቤት ያፈራውን ይመገቡና እንደ ቤታቸው ወይም ደግሞ እንደ ኑሯቸው ወይም እንደ ኢኮኖሚ ደረጃቸው ያገኙትን ይበሉና እረፍት የሚወስዱበት የሁላቸውም የጋራ የሆነ መኖሪያ ቤታቸው ነው እዚያ እረፍታቸውን ይወስዱና በሚቀጥለው ሲነጋላቸው ቀጣይ ቀን ላይ ደግሞ ጠዋት ቁርሳቸውን በልተው እንደተለመደው ወደ ተለያየ የስራ መስክ ወይም ደግሞ የየግላቸው የስራ ሀላፊነት ወጥተው ወደ ስራቸው ይሄዳሉ ማለት ነው። ስለዚህ በዚህ አውድ ላይ ያለው አጠቃላይ ሀሳብ ምንድነው አንድ ቤተሰብ ምን ያህል ጊዜ ይሰበሰባል ቢባል እንደአስፈላጊነቱ ነው። እንደአስፈላጊነቱ ሁለት ጊዜ ሊሆን ይችላል፤ አንድ ጊዜ ግን የግድ ይሆናል ማለት ነው። ምናልባት አንድ ጊዜ የግድ የማይሆነው ሙሉ ቤተሰብ ላይሰበሰብ የሚችልበት አጋጣሚ ምንድነው ሰውየው በተለየ ሁኔታ ሩቅ ቦታ ሄዶ ከሆነ ወይም ደግሞ በተለየ ሁኔታ ለስራ ግዳጅ ወደ ሩቅ ቦታ ሄዶ ከሆነ ምናልባት ያ ሰውዬ እዚህ ማታ በሚገናኙበት ሰዓት አብሮ ሊካተት አይችልም እንጂ ያም ለጊዜው ነው ለጊዜው ነው እንጂ ከዚያ ስራ ሲመለስ የግድ ይሄንን ስራ ስለሚሰራ ማለት ነው። ይሄን ስብሰባ ስለሚሰበሰብ ማታ ሄዶ እረፍት የሚያገኘው እቤቱ ስለሆነ እቤቱ ደግሞ ሁሉም ባለው የሚገናኙበት ጊዜ ስለሆነ ቢያንስ በቀን አንድ ጊዜ ማንም ቤተሰብ ይሰበሰባል የሚል አጠቃላይ መልስ ነው ያለኝ ማለት ነው። ስለዚህ በዚህ ርዕሰ ጉዳይ ላይ ያለኝ አጠቃላይ ትንታኔ ይሄንን ይመስላል በተለያዩ ርዕሰ ጉዳዮች ዳግም እየተገናኘን እንደዚህ ጠቃሚ የሆኑ ሀሳቦችን እያወሳሁ የማብራራበት ይሆናል እስከዚያው ግን ሰላም ቸር ይግጠመን በማለት እሰናበታለሁ ሰላም ሁኑ

እሺ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው ተገቢ የሆነ የመልስ ትንታኔ እሰጣለሁ ማለት ነው። ስለዚህ ጥያቄው ምንይላል የልደትክን እንዴት ታከብራለህ ይላል እንግዲህ? አንደኛ እዚህ ላይ ይሄ ጥያቄ ዝም ብሎ የቃላት ስብስብ ነው እንጂ የተሟላ ትርጉም ያለው አረፍተ ነገር አልተሰራበትም። ምክንያቱም የልደትህን ብሎ የሆነ ነገር ያስፈልገዋል ማለት ነው። የልደትን ቀን መሆን አለበት ወይም ደግሞ የልደትህን ብቻውን የመወገድ ያለባት ማለት ነው። የልደትክን በሚለው ቃል ላይ የ ከመስመር በፊት ከመጣች ከመጀመሪያ ላይ ከመጣች ልደት ግን ካለ በኋላ የሆነ ስም ያስፈልገዋል ማለት ነው። ምክንያቱም ልደት ልደት ግን የሚለው የሆነ ስምን ስለሚጠቅስ ወይም ልደት ልደትህን ብሎ ከሆነ ብቻ ነው እንጂ የልደትክን ካለ ቀን የሚል ያስፈልገዋል ማለት ነው። በአማርኛ ቋንቋ ህግ ስርዓት መሰረት በቋንቋ ስንግባባ በዚህ ልክ ነው ምክንያቱም እኔ እየተናገርኩ እያወራሁ ያለ አማርኛ ቋንቋ እስከሆነ ድረስ። እንደዚሁ የአረፍተ ነገሩን ክፍተትም አብሬ በዚሁ ልክ የመግለጽ ስላለብኝ ነው። ይሄንን የምልህ ዞሮ ዞሮ አንደኛ የልደትክን ቀን የሚል ቃል አብሮ መግባት አለበት የልደትን ቀን እንዴት ታቀብራለህ መሆን አለበት አለዚያ ደግሞ ልደትክን እንዴት ታከብራለህ መሆን አለበት። ግን የተሻለ እንደ ስርዓቱ የአማርኛ ቋንቋ ስርዓቱ የተስተካከለ የሚሆነው የልደትህን ቀን እንዴት ታከብራለህ ሲሆን ነው። ስለዚህ የልደቴን ቀን እኔ ደግሞ እንግዲህ እንደሚታወቀው ማንም ወደዚህ አለም የመጣ ሰው ልጅ ሁሉ አቅሙ በቻለና በኢኮኖሚው ደረጃ መሰረት ልደቱን በተለያየ መልኩ ሊያከብር ይችላል። ለምሳሌ ምንም ድሃ የሆነ ሰው ከሆነ ራሱ ልደቱን ዛሬ እኮ ነው የተወለድኩ ብሎ እንደዛሬ ቀን እኮ ነው የተወለድኩኝ ብሎ የራሱን የሆነ በአእምሮ ብቻ ትውስታ አድርጎ ሊተወው ይችላል። ምንም ነገር ማድረግ ካልቻለ ማለት ነው ድሃ ፍጹም ድሃ ከሆነ ማለት ነው። በተለይ ኢትዮጵያ ደግሞ በእንደዚህ አይነት ችግር የተጋለጠች ስትሆነች ብዙ ማህበረሰብ እንደው የገቢ ምንጩ እንዳለ ዜሮ ስለሆነ እንደው የልደቱን ቀን የሚያከብርበት በልዩ ሁኔታ ምንም አይነት አጋጣሚ የለም። ይልቁንም በተለያዩ ነገሮች ሲጣደፍ በስራ ሲዋገብ ከመዋል ውጭ ማለት ነው። ከዚህ ውጪ ግን በተለይ እንግዲህ ያው እድሉ ቀንቶአቸው እንበለውና ከተማ በጣም ሀብታም በሆኑ ቤተሰብ ውስጥ የተገኘ ልጅ ከሆነ ወይም ከሀብታም መሰረት ያለው ሰው ከሆነ ደግሞ ልደቱ በተለያየ ሁኔታ ሊከበርለት ይችላል። እኔም እንግዲህ እንደ አስፈላጊነቱ የኔ ቤተሰብም በጣም ድሀም ሀብታምም ባይሆኑም መካከለኛ ገቢ ካላቸው የኢትዮጵያ ብሄረሰቦች ወይም የኢትዮጵያ ህዝቦች መካከል ናቸውና የኔ እኔም ልደቴን እንግዲህ በቻልኩት መጠን የራሴን የሆነ ፕሮግራም አድርጌ ልደቴን በዚያ ልክ አከብራለሁ ማለት ነው። እንዴት አከብራለሁኝ በፊት ነው አሁን ዛሬ ላይ እኔ ትልቅ ሰው ስለሆንኩኝ ያን ያን ለልደት በዓል ብዬ ለራሴ ቦታ አልሰጥም። ምናልባት የልጆቼ ግን ልጆቼን የልደት በአልአቸውን እንዲያከብሩ ፈቅዳለሁኝ። ነገር ግን እስከ አስራ ስድስት አመት ድረስ በነበረኝ የህይወት ቆይታዬ ውስጥ ልደቴን ለምሳሌ ሻማም ላበራ እችላለሁ እንደው ዛሬ ነውእኮ የተወለዱ ተብሎ እንደው በተለየ ሁኔታ ዳቦ አንድ ዳቦ ክብ ዳቦ ማለት ነው። ስሜ ተፅፎበት ራሱ እንደዚህ አይነት ዳቦ ይዘጋጅና ከዚያ ጎረቤት ምናምን እንሰበሰብና ያንን ዳቦ በጋራ እንበላ እንበላ ነበር። እስከ አስራ ስምንት ምናምን እድሜ በነበረኝ ጊዜ ዛሬ ግን ያንን ማንም አያደርግልኝም እኔም ለማድረግም ያን ያህል ጊዜም ስለሌለኝ ዙሮ ልደቴን አሁን በዚህ ሰዓት እያከበርኩ አይደለም የሚሉ አጠቃላይ መልስ ያለኝ። ነገር ግን የልጆችን ልደት ግን አከብራለሁኝ። ባይ ዘ ዌይ ልደትን ማክበር እንደው ያው የተለመደ ባህል ቢሆን ጥሩ ነው። ምክንያቱም እንኳን የመጣህልን ስለሆነ በተለይ የገቢ ምጫቸው ደህና የሆኑ ሰዎች ካሉ ልደታቸውን ቢያከብሩ መቸ እንደተወለዱ ታሪክም ስለሆነ ያንን ለቤተሰብም ለማስተላለፍ ጥሩ ነው። የሚል ጠቅላላ አስተያየት ነው ያለኝ። እና እኔም እንግዲህ ልደቴን በዚያ መልክ ነው የማከብረው። ዳቦ ዳቦ ሊደፋ ይችላል። ወይም ደግሞ ዳቦ ምናልባት በሆነ አጋጣሚ ሳይዘጋጅ ከቀረ ከሱቅ ራሱ ሊገዛ ይችላል። እንደዛ ይሆነ እንደው አስራ ሰባት አስራ ስምንት አመት እስኪሞላኝ ድረስ በዚህ መልክ አከብር ነበር አሁን ግን አክብሬ አላውቅም የሚል ነው። ጠቅላላ መልስ ያለኝ። ለማንኛውም እንግዲህ በዚህ ርዕሰ ጉዳይ ላይ ያለኝ አጠቃላይ ጽንሰ ሀሳብ ይሄን ይመስላል። በሚቀጥሉት የተለያዩ ርዕሰ ጉዳዮች ዳግም ተገናኝተን ጥልቅና ጥብቅ የሆነ ማብራሪያ እንድሰጥ እንዲሁ እጅግ እየተመኘሁኝ ሰላም ሁኑ እላለሁ

እሺ ድምጽ የሚሰማችሁ ባለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ ሰላመ እግዚአብሔርን ለሁላችንም በመመኘት የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። ወደ ጥያቄው? ሽማግሌዎችን እንዴት ታከብራለህ ይላል? እንግዲህ እንደሚታወቀው በሀገራችን በኢትዮጵያ እንደ አጠቃላይ ማለት ነው። ለሽማግሌዎች ትልቅ ክብር አለን። ምክንያቱም ሽማግሌ ማለት በእድሜ ከእኛ የሚበልጡ ብዙ ነገር የሚያውቁና እንደዚሁም ደግሞ የእድሜ ባለጸጋ ከመሆናቸው አንፃር የተለየ ክብር በማህበረሰቡ ዘንድ ይሰጣሉ ማለት ነው። አንደኛ ቃላቸው የተናገሩትን ሲጠሩን አቤት ሲልኩን ወዴት በማለት ሽማግሌዎችን በዚህ መልክ እናከብራለን ማለት ነው። እንዴት ታከብራለህ ሲባል? በቃ ያሉንን ሁሉ በማድረግ ማለት ነው። ያ ማለት ከእኛ ይልቅ እነሱ በተሻለ ሁኔታ ነገሮችን የመረዳት አቅም ስላላቸው እነሱ አድርጉ የሚሉንን በማድረግ ያዘዙን ያዘዙንን ስራ በመስራት ሽማግሌዎችን እናከብራለን ማለት ነው። ሌላም ደግሞ ሽማግሌዎችን ከምናከብርባቸው መንገዶች ለምሳሌ። ሽማግሌ ሆኖ በአቅሙ ደካማ ሊሆን ይችላል። በአቅሙ ሽማግሌ ማለት በአቅሙ ደካማ ከመሆኑ አንፃር የጉልበት ሲስራ ስናገኘው እዚያ የጉልበት ስራ ላይ እኛም የራሳችንን አስተዋጽኦ በማድረግ ልናግዘው በማገዝ ልናከብረው እንችላለን ማለት ነው። ወይም ደግሞ በኢኮኖሚ ደግሞ ትንሽ እንግዲህ ሽማግሌ ከመሆናቸው አንፃር ያን ያህል ሩጠው ተራሩወጠው የተለያዩ የገቢ ምንጭ መፍጠር ስለማይችሉ ሊራቡ ሊቸገሩ ስለሚችሉ እንደው በተወሰነ መልኩም እንደዚሁ በገንዘብ ማገዙም ራሱ እሄም አንድ ሽማግሌዎችን ከምናከብርባቸው መንገዶች አንዱ ይሆናል ማለት ነው። ሌላው ግን እንዲህ እንደ አጠቃላይ በኛ አከባቢ ሽማግሌዎችን የምንገልጽ የሽማግሌዎችን ክብር ስንገልጽ እንዴት ነው? ለምሳሌ የሽመግሌውና እኔ በተቃራኒ አቅጣጫ ጉዞ እየተጓዝን ብንገናኝ ገና ከሩቅ ሳየው ራሱ መንገዱን ሳላቋርጥ ቁም እቆይና። ሽማግሌውን አሳልፌ ከዛ በኋላ እሱ ካለፈ በኋላ እኔ እሄዳለሁ ማለት ነው። ይህም ሌላኛው ሽማግሌን የምናከብርበት አንዱ የኛ በተለይ የጎጃም ባህል ይሆናል ማለት ነው። ሽማግሌን? ምንድነው ሚባለው እንዳውም አንድ ቃል። ምንድነው? አሮጌ አይርግምህ የመሽ ዝናብ አይጣ አይምታህ ይባላል። ያ ማለት ምንድነው? ነገሮቹ ማለፍ እየቻሉ በቀላሉ እንትን ማለት እየቻሉ ላልተፈለገ ቻሌንጅ ተመጋለጥህ በፊትህ ነገሮችን ቀድመህ ተዘጋጅባቸው ለማለት የተገለጸ ነው። ዙሮ ዙሮ በዚህ ልክ ነው። ለሽማግሌዎች ያለን ክብርና በዚህ ልክ እኛም እናከብራቸዋለን እነሱም ከእነሱ ያላቸውን እውቀት እና ክህሎት እኛ እንጋራለን ማለት ነው። ዙሮ ሽማግሌዎችን በተለያየ አይነት መልኩ በተለያየ አከባቢ ሊከበሩ ይችላሉ ማለት ነው። ሌላኛው ደግሞ አንደኛው ለምሳሌ የሆነ ሰርግ ቦታ ሊሆን ይችላል ደስታ ቦታ ሊሆን ይችላል። ወይም የትኛውም ቦታ አጋጣሚ ላይ ሁሉ ሊሆን ይችላል። ሽማግሌን ከምናከብርበት አንዱ መንገድ። ምንድነው? ለእነሱ በመጀመሪያ ክብር በመስጠት ቅድም እንደገለጽኩት ለምሳሌ ምርቃ መርቁ ሊባል ይችላል አሁን ምረቃ ሲባል በመጀመሪያ ደረጃ ወጣቱ ሊመርቅ ሊጫወትም ሊመርቅም ይችላል ማለት ነው። ግን ብሎ ብሎ መጨረሻ ላይ ግን በእድሜ ትልቅ የሆነ ሰው ወይም ደግሞ ቄስ የሆነ ሰው ብቻ ነው። ያነን ተግባር እሚጨርሰው ማለት ነው። ያ ማለት ምንድነው? እሄ ሁሉ እስካሁን የተደረገው ድርጊት ሁሉ በእናንተ ሀሳብ ይቋጫል ወይም ደግሞ ይታሰራል ለማለት የተገለጸ አባባል ወይም ደግሞ የክብር አገላለጽ ነው ማለት ነው። ክብር ለነሱ ሞር የበለጠ ለመስጠት የተገለጸ አባባል ይበላል ማለት ነው። በሌላ መልኩ ደግሞ ብናየው ለምሳሌ። ሽማግሌዎችን በምን መልኩ ልናከብር እንችላለን እግራቸውን በማጠብ ሊሆን ይችላል። ልብሳቸውን በማልበስ ሊሆን ይችላል አቅም ስለማይኖራቸው ዝሮ በተለያየ አይነት መልኩ ሽማግሌዎችን በማክበር የሆነ ጸጋና ክብር። ማግኘት እንችላለን ብቻ ሳይሆን ማግኘት አለብን የሚል አጠቃላይ ውሳኔ ነው ያለኝ ወይም ምክር አዘል ተግሳጽ ነው ያለኝ ማለት ነው። ስለዚህ ሽማግሌ ሲናገር ሲጣራ አቤት ሲልኩን ደግሞ ወዴት በማለት ለታላለቆቻችን ለአባቶቻችን እንታዘዝ እንገዛ የሚል በዚህ አጋጣሚ ጥልቅ የሆነ። ሀሳቤን ወይም ደሞ ምክር አዘል ሀሳቤን እየሰጠሁኝ በዚሁ ልስናበት ማለት ነው። ደቂቃውም እያለቀብኝ ስለሆነ ሰላም ቸሪ ይግጠመን እላለሁኝ። ቻው።

እሺ ድምፄ የሚሰማችሁ ባለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበደና ጥልቅ የሆነ የሰላምታ ድምጽን እያሰማሁ የተጠየቁትን ጥያቄ በንባብ አስደምጥና ለተጠየቁት ጥያቄ የመልስ ትንታኔ እሰጣለሁ ማለት ነው። እንግዲህ ወደ ጥያቄው ጥያቄው ሌሎቹን መርዳት ትወዳለህ ይላል? መልሱ ምንም ጥያቄ የለውም አዎ ነው። ምክንያቱም እንግዲህ መርዳት ሲባል በተለያየ መንገድ ሊሆን ይችላል። ለምሳሌ ሌሎቹን መርዳት ማለት በገንዘብ ሊሆን ይችላል በጉልበት ሊሆን ይችላል። ወይም ደግሞ በሀሳብም ሊሆን ይችላል። ዞሮ ዞሮ ሰውን የምንረዳበት መንገዶቹ እጅግ በጣም ሰፊና የተለያዩ ስለሆኑ ማለት ነው። ለምሳሌ በገንዘብ ደረጃ አቅመ ደካማ በገንዘብ ደረጃ የገቢ ምንጭ የሌላቸው ሰዎች ከሆኑ እነሱን ገንዘብ በመስጠት የሆነ ስራ እንዲሰሩ እንዲጀምሩ ማድረግ ማበረታታት ተገቢ ነው ብዬ ስለማምን። ይሄንን ከበፊትም አደርጋለሁ አሁንም እያደረኩ ነው። ወደፊት የማደርገው ተፈጥሮአዊ ባህል ወይም ደግሞ ልምዴ ነው። በቃ ይሄኛው ማለት ነው። እንደዚሁም ደግሞ ሌሎችም መርዳት ሲባል አንደኛ በጉልበት ሊሆን ይችላል ለምሳሌ እንግዲህ አንድ ሰው አንድ ነው ምንም ማድረግ አይችልም ያን ያህል ውጤታማ አይሆንም። አንድን ስራ ብቻውን ሲሰራ ለምሳሌ አንድ ሰው። ምን ሊያደርግ ይችላል የተለየ ፕሮግራም ሊያዘጋጅ ይችላል። ወይም ደግሞ ቤት ሊሰራ ይችላል ወይም የተለያየ ጉዳዮች ሊያስፈልጉት ይችላል። በህይወት ዘመኑ የተለያዩ ነገሮች ይገጥሙታል። በዚህን ሰዓት ይሄ ሰው የሰው ጉልበት ገንዘብ እያለው ጊዜው እያለው ነገር ግን ብቻውን መስራት ስለማይችል ብቻ የሰው ጉልበት ያስፈልገዋል። በዚህ ሰዓት ይህንን ሰው ከጎኑ ሆኖ በጉልበት ማገዝ ተገቢ መስሎ ስለሚታየኝ መሆንም ስላለበት በእንዲህ አይነት ሁኔታ ላይ ያሉ ሰዎችንም በጉልበቴ በማገዝ። በቃ የራሴን የሆነ ለሰው ለሰዎች ፖዘቲቭ አስተዋጽኦ አደርጋለሁ ማለት ነው። ለምሳሌ ሰርግ ቅድም እንደጠቀሱት የዛሬ ሰርግ ላይ አንድ ሰው ምንም ሊያደርግ አይችልም ስለዚህ እኔ በጉልበት ምን ስራ ላግዝ እችላለሁ። እቃዎችን በመሰብሰብ የምግብም ይሁን የመጠጥ እቃዎቹ እንዳይሰበሩ ወይም ደግሞ ባልሆነ ቦታ ላይ እንዳይወድቁ በስርዓት እየታጠቡ በስርዓት በሚጠበቅባቸው ቦታ ላይ በስርዓት እንዲቀመጡ እዚያ ላይ የራሴን የሆነ እንቅስቃሴ በማድረግ እቃዎችን እቆጣጠራለሁ። ወንበሮችን በስራ እቆጣጠራለሁ። የመጠጫ እቃዎችን እያጸዳሁ መልሼ እንደገና ሰው እንዲጠቀምባቸው አደርጋለሁኝ እያጠቡ ማለት ነው። እንደዚሁም ወንበሮቹ በስርዓት ተቀምጠው እንደአስፈላጊነታቸው የመቀመጫ አገልግሎት እንዲሰጡ ወንበሮችን አስተካክላለሁ ማለት ነው። ከዚህም በተጨማሪ የተለያዩ የጉልበት ስራዎች እጅግ በጣም አስፈላጊ ናቸው። እንግዲህ አንድ ፕሮግራም ሲባል የተለያዩ አይነት የስራ እንቅስቃሴዎችን አብሮ ይዞ ስለሚመጣ በእነዚያ ሁሉ ስራዎች ላይ አብሬ እንደራሴ እንደባለቤት አብሬ ተግባሮችን በመከወን ሰውየውን የጉልበት ስራ በማገዝ እረዳዋለሁ ወይም እተባበረዋለሁ ማለት ነው። ሌላኛው ደግሞ ሌሎቹን የምረዳበት ሌላኛው መንገድ ምንድነው? በገንዘብ ምሳሌ በማንሳት አይተናል እንደዚሁም ደግሞ በጉልበት አንድ ምሳሌ በማንሳት አይተናል። ሌላኛው ደግሞ በሀሳብ ደረጃ ደግሞ ራሱ ሰዎችን መርዳት ይቻላል ማለት ነው። ስለዚህ ሶስተኛው የሰውን የምንረዳበት መንገድ ምንድነው? በሀሳብ ደረጃ ማለት ነው። በሀሳብ እንዴት ሰዎች እንረዳለን ስንል ለምሳሌ አንድ ሰው አለ የሆነ ስራ ሊሰራ አስቦ እንዴት እንደሚሰራው መቼ እንደሚሰራው በማን እንደሚሰራው ምን እንደሚያስፈልገው ሁሉን ነገር ላያውቅ ይችላል። በዚህን ሰዓት ከዚያ ሰው በተሻለ ስለዚያ ስለሚሰራው ስራ የተሻለ እውቅና ካለኝ እኔ ገብቼ የማማከር ስራ ወይም ደግሞ ሰውየውን በዚህ መልኩ ይህንን በዚህ መልክ ይህንን በዚህ መልክ ስራ ብዬ የራሴን የሆነ ሳይንሳዊ መንገድ ተከትዬ ስራው በአጭር ጊዜና በቀላል ወጪ። እንደዚሁም ደግሞ ለስራው አስፈላጊ የሆኑትን ነገሮች ሁሉ ቅድመ ሁኔታ ሰውዬው አስቦበት እንዲሰራ በማመቻቸት ወይም ሀሳብ በመግለጽ እና በዚያ መንገድ ስራውን እንዲሰራ በማግዝ ወይም ሀሳብ በማንፀባረቅ ሀሳብ በመስጠት ሰውየውን ላግዘው እችላለሁ ማለት ነው። ስለዚህ ሰውን መርዳት ሲባል ቅድም እንደገለጽኳቸው ሶስት ዋና ዋና ነገሮች አሉ። አንደኛው በገንዘብ ሰውን መርዳት ነው። ሁለተኛው በጉልበት ሰውን ማገዝ ነው። ሶስተኛው ደግሞ ሰውን በሀሳብ መርዳት ማለት ነው ማለት ነው። ስለዚህ ምንም በእያንዳንዳቸው ነገሮች ላይ የምናደርጋቸው ነገሮች እኛን የሚያስከብሩ እንጂ እኛን የሚያስወቅሱ ስላልሆነ ሰዎችን በመርዳት ሰዎች ለሰዎች ቅን እንሁን የሚል አጠቃላይ ምክር አዘል አስተያየቴን እየሰጠሁኝ ደቂቃዬ ስላለቀብኝ በዚሁ ልስተናበት ብዬ ወስኛለሁ። ሰላም ቸር ይግጠመን

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። ወደ ጥያቄው? ገመድ መጠቀም ታውቃለህ ይላል። እንግዲህ ይሄ አረፍተ ነገር በመጀመሪያ ደረጃ ዝም ብሎ ቃላቱ ተሰባሰቡና የሆነ ትርጉም ያላቸው መስለው ተቀመጡ እንጂ በሙሉ ቋንቋውን በሚረዳ ሙሉ በሙሉ የቋንቋው ተናጋሪ በሆነ ማህበረሰብ ዘንዳ ግን ይሄ አረፍተ ነገር ምንም አይነት ትርጉም የለውም። ስለዚህ ቀ በመጀመሪያ ደረጃ አረፍተ ነገሩ ትርጉም እንዲኖረው ማድረግ ማስቻል ግድ ይሆናል ማለት ነው። ምክንያቱም ከጥያቄው አውዲ ውጭ ሳንሆን ጥያቄውን ቃላትን ብቻ በማስተካከል እዚሁ በዚያው በጥያቄ መንፈሱ ላይ ተመስርተን መልስ የምንሰጥ ይሆናል ማለት ነው። ስለዚህ ጥያቄው ገመድ መጠቀም ታውቃለህ ሳይሆን ገመድ ተጠቅመህ ታውቃለህ ነው መሆን ያለበት። ስራዎችን ለመስራት። ለምንድነው የምንጠቀመው የሆነ ስራ ለመስራት ማለት ነው። ስለዚህ ስራዎችን ለመስራት ገመድ ተጠቅመህ ታውቃለህ ነው መሆን ያለበት ወይም ግመል ተጠቅመህ ታውቃለህ ከሆነ። የምትጠቅመው ለምንድነው ቢባል የሆነን ስራ ለመስራት ነው ማለት ነው። ስለዚህ በጣም ግልጽ ስናደርገው ስራዎችን ስትሰራ ገመድ ተጠቅመህ ታውቃለህ? ምን አይነት ስራ የሚልም በዚህ ላይ ያስነሳል እንደዚሁም ደግሞ ገመድ ተጠቅመህ ታውቃለህ ቢሆንም ስራ ስትሰራ ገመድ ተጠቅመህ ታውቃለህ የሚል መልስ የሚል ጥያቄ ስለሆነ በሁለቱም የአጠያይቅ መንፈስ ላይ ጥያቄው መልሱ አዎ ነው የሚሆነው ማለት ነው። ምክንያቱም እንግዲህ ገመድ ለተለያዩ አገልግሎት የምንጠቀምበት አንዱ ቁስ አካል ነው ማለት ነው። ለምሳሌ ገመድ መጀመሪያ ደረጃ ገመድ ምንድነው ከምን ይዘጋጃል ብንል? ገመድ ማለት በመጀመሪያ ደረጃ የሆነ ለማሰሪያ የሚያገለግል ፍሌክሲብል የሆነ ማለትም ተጣጣፊ የሆነ ነገር ማለት ነው። ተጣጣፊ የሆነ ነገሮችን አስቦ በአንድነት ለመያዝ የሚያገለግል ቁሳ አካል ነው ማለት ነው። ስለዚህ ገመድ ከምንድን ሊዘጋጅ ይችላል? አንደኛ ይሄ ከክር ሊዘጋጅ ይችላል ከተለያዩ የፋ ብብሪካ ውጤቶች በአንድ ላይ ተገምዶን ወይም ተፈስዶ እሱ ሊዘጋጅ ይችላል። ለምሳሌ ማ ዳቦ ግሪያኛ የአፈር ማዲያ በሪያው ታሽጎ የሚመጣበት ማማሸጊያው ራሱ ያ ተጠርጥሮ በጣም ጠንካራ የሆነ ገመድ ሊሰራ ወይም ደግሞ ሊገመድ ይችላል ማለት ነው። ወይም ደግሞ የሲባጎ ገመድ አለ። ሲባጎ በፋ ብሪካ ውስጥ ፕሮሰስድ ሆኖ የሚመጣ ሲባጎ ገመድ አለ። እንደዚሁም እንዲሁ ሎካሊ ደግሞ ዝም ብለን በየአካባቢያችን ደግሞ ቅድም እንዳልኩት ከማዳበሪያ ማዳበሪያውን ተርትረን ማዳበሪያው ታሽጎ የመጣበትን እቃ የዚያን ማሸጊያውን በመተርተር በአንድ ላይ በመገመድ ገመድ እንችላለን ማለት ነው። ልንገመድ እንችላለን ስለዚህ ገመድ መጀመሪያ ምንድነው ስንል በዚህ ልክ ነው ትርጓሜው። ከምን ይገመዳል ስንል ከእነዚህ ከእነዚህ ሰዎ ምንጮች ነው። ከዛ በኋላ ለምን ያገለግላል ስንል ደግሞ ጀስት ነገሮችን በአንድ ላይ አጣምሮ ለመያዝ ይሆናል ማለት ነው። አጣምሮ ለመያዝ ለምሳሌ አንድ እንጨት የሚለቅም ሰው እንጨቱን ለቅሞ ለቅሞ ሲጨርስ ያን ሁሉ እንጨት በአንድ ገመድ ወጥሮ ያስርና አጥብቆ ያስርና በቀላሉ ሸክፎ ተሸክሞት ይሄዳል ማለት ነው። ስለዚህ እቃዎች በአንድ ላይ ለአጥብቆ ቋጥሮ ለመያዝ ያገለግላል ማለት ነው። በሌላ መልኩ ደግሞ ገመድ ለምሳሌ ጥልቅ የገባን ነገር በገመድ ቋጥሮ አስሮ ጎትቶ ለማውጣትም ገመድ ሊያገለግል ይችላል። ለምሳሌ መኪና ቢወዲቅ የገመድ አይነቱ ጠንካራና እንትን ሊሆን ይችላል ብረት የብረትም ሊሆን ይችላል ባይ ዘ ዌይ ገመድ ሲባል። ገመድም ሊሆን ይችላል ሲርም ሲባጎም ሊሆን ይችላል ወይም ደግሞ ቅድም እንዳልኩት ሎካል ማቴሪያሎችን የአካባቢ ኖ እንትኖችን ተጠቅሞ ራሱ ገመድ መገመድም መፍተልም ይቻላል ማለት ነው። ገመደ ነው የሚባል አግ አለ ሀገር አቀፍ ቋንቋው ገመደ ነው የሚባል ግን እንደ አካባቢ ፈተ ገመድ ፈተለም ይባላል ዞሮ ይሄኛው ችግር የለውም። እናም ምንድን ነው? ገመድ ተጠቅሜ አውቃለሁ ምን ስራ ስትሰራ ልባል እችላለሁ ምን ስራ ስሰራ ገመድ ተጠቅሜ ተጠቅመህ ታውቃለህ ተብዬ ብትጠየቅ ለምሳሌ። አሁን ሰሞኑን የገናን በዓል አሳልፈናል የገና በዓል እንግዲህ እንደሚታወቀው ትልቅ በዓል ነው። በዚህ በዓል ላይ የተለያዩ ፕሮግራሞች ይካሄዳሉ። ስለዚህ የተለያዩ ፕሮግራሞች ስላሉ የግዴታ በሬ ማረድ ደግሞ ግድ ይላል ማለት ነው። እንደ ሰፈር ስለዚህ ያንን በሬ በመጀመሪያ ደረጃ ለማረድ በገመድ ጠልፎ መጣል ግድ ይላል ማለት ነው። ስለዚህ እግሮቹን በገመድ እናስርና እንዳይንቀሳቀስ እናደርገዋለን ከዚያ በኋላ በቀላሉ ስን ገፈው ይወድቃል። ሲወድቅልን አንገቱን እንይዝና እንባርከዋለን ወይም እናርደዋለን ማለት ነው። ስለዚህ ገመድ ለዚህ አላማም እጠቀመዋለሁ ማለት ነው። እኔ ለራሴ የጉድጓድ ውሃም እንደዚሁ ስጠልቅ መጥለቄውን በገመዱ እቋጥርና አልከዋለሁኝ ውሃ ተሟከቋጠረ በኋላ መልሼ እስበዋለሁ። ለዚህ አገልግሎት እጠቀመዋለሁ

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ ሰዎች በሙሉ ሰላም እንዴት አላችሁ እያልኩኝ የተከበረና ጥልቅ የሆነ ሰላምታ ድምፄን እያሰማሁ የተጠየቁትን ጥያቄ አንብቤ ለጥያቄየ መልስ እሰጣለሁ ማለት ነው። ጥያቄ ምንድነው የሚለው በተፈጥሮ ውስጥ መራመድ ትወዳለህ ይላል? እንግዲህ ሁላችንም ብንሆን እኛ ያለነው በተፈጥሮ ውስጥ ነው ምንም ሰው ሰራሽ ነገር ላይ አይደለንም ያለነው። ሰማይም ቢሆን ተፈጥሮ ነው አየሩም ቢሆን ተፈጥሮ ነው ምድሩም ቢሆን ተፈጥሮ ነው። ውቅያኖስም ቢሆን ተፈጥሮ ነው። ሁሉም ነገር እንደአጠቃላይ ስናየው ተፈጥሮ ነው። ስለዚህ በተፈጥሮ ውስጥ መራመመድ ትወዳለህ ወይ ሲል አዎ ነው። ጫካው ብንል ተፈጥሮ ነው። ምናልባት ግን ገደሉን ብንል ተፈጥሮ ነው። ወንዙን ብንል ተፈጥሮ ነው። ሃይቁን ብንል ተፈጥሮ ነው። ስለዚህ በእነዚህ ሁሉ ሁኔታዎች ውስጥ አንተ መራመድ ትወዳለህ ወይስ ትችላለህ ወይ ትወዳለህ ሆይ ሳይሆን ትችላለህ ሆይ ነው። ጥያቄው መስተካከል ያለብህ ዙሮ መልሱ እንደሁኔታው ይሆናል ማለት ነው። እንግዲህ እንደሆኔታወ እችላለሁም አልችልም እወዳለሁም አልወድምም ነው መልሱ ማለት ነው። ምክንያቱም እጅግ በጣም እጅግ በጣም አስቸጋሪ የሆነ ተፈጥሮ ያለበት አካባቢ ላይ እኔ መራመድ ላልችል እችል ይሆናል። ደግሞ ተፈጥሮ ምቹ በሆነ አካባቢ ላይ ደግሞ አዎ ምን ችግር አለው? በእግር ብቻ ተንቀሳቅሸ በእግሮቼ ተራምጄ በቃ እፈለኩት ቦታ ላይ ልደርስ እችላለሁኝ። ሁሉም ነገር እንደአጠቃላይ ስናየው ተፈጥሮ ነው። ስለዚህ በተፈጥሮ ውስጥ መራመመድ ትወዳለህ ወይ ሲል አዎ ነው። ጫካው ብንል ተፈጥሮ ነው ምናልባት ግን ለምን መራመድ አልችልም? ተፈጥሮ ስላልሆነ ማነው ማለት በተራራው ላይ ቆሜ ለመሄድ እኔ ስለማልችል እንደዛ አይነት የሰው ልጅ ያንን ማድረግ ስለማይችል ማለት ነው። ወይም ደግሞ በሌላ አነጋገር ጫካውን የተለያዩ ተናዳፊና ተናካሽ ወይም ደግሞ የሰውን ልጅ ጉዳት የሚያደርሱ እንስሳት ነፍሳት እንደዚሁ የተለያዩ አይነት አውሬዎቹ የሚኖሩበት ነው። ጫካ ስንል ስለዚህ ተፈጥሮ ጫካ ራሱ ተፈጥሮ ነው። በዚያ ውስጥ ራሱ መራመድ እኔ አልፈልግም። ለምን ቢባል በዚያ ውስጥ ገብቶ ማለፍ መራመድ የሚፈልግ ሰው ህይወቱን የጠላ ነው ማለት ነው። ያ ማለት። በዚያ ውስጥ ገብቼ ልንቀሳቀስ ብል እኔ ከዚያ አካባቢ ወይም ደግሞ የአካባቢ ለዱር እንስሳት ውጭ ለሰው ልጅ አዳጋ ስለሆነ እነዚያ ውስጥ ያሉ እንስሳቶች ወይም ደግሞ ተናካሽ ወይም ተናዳፊ እንስሳት። አልፈልግም ለዚያምነው በከፊል እንደአስፈላጊነቱ የሚል መልስ የሰጠሁበት ማለት ነው። ነገር ግን ለምሳሌ ወለል ያለ ተፈጥሮአዊ የሆነ ሜዳ አለ በዛ ሜዳ ላይ መራመድ የማትችለው ለምንድነው በዚያ ሜዳ ላይ መራመድ እችላለሁ ማንም የሚከለክለኝ ነገር የለም። ሁለት እግር እስካለኝ ድረስ በእግሬ መንቀሳቀስ እከምችል ድረስ መራመድ የሚከለከለኝ ነገር ስለሌለ ያንን አደርጋለሁ የሚል ጠቅላላ መልስ አለኝ ማለት ነው። ከዚህ በተጨማሪ ደግሞ ለምሳሌ እንዲሁ ወደ ገጠር ልሄድ ሊሆን ይችላል ወይም ደግሞ የሆነ ቦታ ስሄድ የተለያየ መልካም ምድር ያላቸውን ነገር ግን በጣም ፈታኝ ይሆናል ያንን ዳገቱን መውጣት ቁልቁሎቱን መውረድ ፈታኝ ሊሆን ይችላል። ዞሮ ዞሮ ግን መንቀሳቀሱ ያን ያህል ችግር ስለሌለው በዚያ ሁሉ ፈታኝ ሁኔታ ላይ ያን ሁሉ ፈታኝ ሁኔታ አልፌ መራመድ እችላለሁ ማለት ነው። ስለዚህ የተጠየቅኩት ጥያቄ እንደአስፈላጊነቱ ነው የሚል አጠቃላይ መልስ አለ ማለት ነው። ለምሳሌ አሁን አየር አየር ራሱ አካባቢ ኢንቫይሮመንት ምንድነው? አየሩ ማለት ነው። ከመሬት በላይ ያለው ክፍል ማለት ነው። ይሄ ለምሳሌ በነፋስ ወይም በአየር የተሞላ ነው። ይሄ በነፋስ የተሞላው ይሄ ተፈጥሮ ነው። ስለዚህ በዚህ ተፈጥሮ ላይ መራመድ ትችላለህ ወይ? ብባል አልችልም ምክንያቱም ሰው ነኝ እዚያ ላይ ክንፍ ያላቸው አካላት ብቻ ናቸው መብረር የሚችሉት እንጂ ሰው እግር ያለው በእግሩ መራመድ አይችልም ማለት ነው። ወይም ደግሞ በሌላ አነጋገር የሰው ልጅ የሰው ልጅ እንደነዚህ አይነት ሁኔታዎችን የራሱን ጥበብ እየተጠቀመ በአየር ላይ እንዲንሳፈፍ ወይም ደግሞ በአየር ላይ እንዲሄድ የሚያስችሉ ማሽኖችን እየፈጠረ የሰው ልጅ መቼም ስራውን ኑሮውን ቀላል አድርጓል ለምሳሌ አውሮፕላን አለ ሄሊኮፍተር አለ። የተለያዩ ማሽኖች አሉ። እነሱም ተጠቅሞ በዚህ አየር ላይ አየሩን ቀዝፎ ሊሄድ ይችላል። ይሄ ግን መራመድ አይደለም ያ ማሽን ረድቶትና በዚያ ማሽን ታግዞ ነው እንጂ እየተራመደ አይደለም የሄድ ማለት ነው። ሌላም ምሳሌ አንስተን ብናይ ለምሳሌ ውቅያኖስ አለ ውቅያኖስ ላይ አሁን እየተራመድክ ሂድ ብባል ተፈጥሮ ነው በመጀመሪያ ደረጃ ውቅያኖስ እየተራመድክ ሂድ ቢባል አልችልም። ለምን ቢባል? ውሃ መዋኘት ስለማልችል ውሃው የውሃው ዴንሲቲ እና ከእኔ ዴንሲቲ ይልቅ የኔ ከውሃው ይልቅ የኔ

እሺ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እንደተለመደው እሰጣለሁ ማለት ነው። ወደ ጥያቄው የህዝብ ማመላለሻ ትጠቀማለህ ይላል? እንግዲህ መልሱ በከፊል አዎ ነው ማለት ነው። ምክንያቱም ማንም ሰው ቢሆን የህዝብ እስከተባለ ድረስ በጾታ በስራ መስክ በምን የሚለይ አይደለም እንትን አገልግሎቱ ማለት ነው። ስለዚህ የህዝብ እስከሆነ ድረስ እኔም ከህዝቡ መካከል አንዱ አባል ነኝና የህዝብ ማመላለሻ እጠቀማለሁኝ ማለት ነው። የህዝብ ማመላለሻ ትራንስፖርት ማለት ነው ነገር ግን ብዙ ጊዜ የስራ ቦታዬ ቅርብ ስለሆነ የህዝብ ማመላለሻ ትራንስፖርት ሳይሆን በግሌ ከስራ ከቤቴ ወደ ስራ ቦታዬ ወደ ቤቴ እሄዳለሁ ማለት ነው። ነገር ግን አንዳንድ ትላልቅ ከተማዎች ላይ ስሄድ ለምሳሌ እንደ ባህር ዳር እንደ አዲስ አበባ እና ሌሎችም ትላልቅ ከተሞች አሉ እነዚህ ጋር ስሄድ የህዝብ ማመላለሻ እጠቀማለሁ ማለት ነው። ለትራንስፖርት አገልግሎት ማለት ነው ስለዚህ ያ ማለት ደግሞ ስሙም እንደሚገልጸን ስሙም እንደሚያመላክተን ለሆነ ተቋም ብቻ ሳይሆን የህዝብ ተብሎ ነው በቃ የአጠቃላይ ለህዝብ ነው። ከዚህ ህዝብ መካከል ደግሞ እኔ አንዱ አባል ስለሆንኩኝ እኔም መጠቀሜ ህጋዊም ነኝ እንደገናም ደግሞ ቅቡልነት አለኝ ማለት ነው። በዚህ ምክንያት የህዝብ ማመላለሻ የተለያዩ ትላልቅ ከተሞች ላይ ስሄድ ለምሳሌ አዲስ አበባ ባህር ዳር ሀዋሳ ስሄድ እነዚህን ነገሮች እጠቀማለሁ ማለት ነው። ለማንኛውም በዚህ ጥያቄ ላይ ያለኝ ርዕስ ሀሳብ ይህንን ይመስላል ዳግም በተለያዩ ርዕሰ ጉዳዮች ላይ እየተገናኘን የተለያዩ ጽንሰ ሀሳቦችን እንወያያለን። እስከዚያው ግን ሰላም ቸር ይግጠመን በማለት በዚሁ እሰናበታለሁ። ሰላም ሁኑ። ቴንኪው

እሺ ድምፄ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። ወደ ጥያቄው? ከጎረቤቶችህ ጋር ጥሩ ግንኙነት አለህ ይላል? መልሱ አዎ ነው። በመጀመሪያ ደረጃ ጎረቤት ሲባል ምን ማለት ነው? ስንል እኔ የምኖርበት ቤት አለኝ በዚያ እኔ በምኖርበት ቤት አካባቢ ዙሪያውን ያሉ ጠቅላላ ሰዎች ማለት ነው። ስለዚህ ከእነሱ ሰዎች ጋራ ያለኝ ግንኙነት ምን ይመስላል ያለህ ግንኙነት ምን ይመስላል ነው ጥያቄው። እንግዲህ እንደሚታወቀው እኛ በባህላችን ኢትዮጵያውያን ስንባል። ደስታም ይሁን መከራ የትኛውንም አይነት ነገር ከጎረቤት ጋራ አብረን ስቀን ተሳስቀን አብረን ቻሌንጁንም አብረን በጋራ ደስታውንም አብረን በጋራ ነው የምናሳልፍ እና ከዚህ ስቴት ውስጥ እስከ ዛሬ ድረስ አልተለየንም። እና ይሄን ስቴት ደግሞ ቀጣይ ትውልድም ቢሆን ይዞ እንዲቀጥልበት እኔ እንደው በግሌ የራሴን የሆነ ምክር አዘል አስተያየት እሰጣለሁ ማለት ነው። በዚህ አጋጣሚ። ከዚህ በተለየ ከዚህ ጋር በተያያዘ ግን ከጎረቤቶቼ ጋር ያለኝ ግንኙነት እጅግ በጣም ሲበዛ ሰላማዊ እጅግ በጣም ሲበዛ ቅንነት የተሞላበት እጅግ በጣም ሲበዛ ደስ የሚልና ሌሎቹንም የሚያስቀና ስለሆነ። እኔ በዚህ በጣም ደስ ይለኛል እኮራለሁም። ለምሳሌ ክርስትና ሊሆን ይችላል ለምሳሌ አሁን እኛ እንደ አጠቃላይ በጎረቤት አካባቢ ላይ ያለን አስራ ሶስት ሰዎች ነን። እነዚህ አስራ ሶስት ሰዎች ከእነዚህ ከእኛ ከአሥራ ሦስትታችን መካከል አንዱ ችግር ቢደርስበት ሁላችንም በዚያ ችግር ላይ አብረን እኩልን እንጋፈጣለን። እንደዚሁም ደግሞ አስራ ሶስታችን ውስጥ አንዱ ለምሳሌ የሆነ ደስታ የሆነ ፕሮግራም ሊያደርግ ይችላል ልጅ ሊድር ይችላል ክርስትና ሊያስነሳ ይችላል ወይም ደግሞ ብቻ የሆነ ፕሮግራም ሊያደርግ ይችላል በዚያ ሰዓት እኛ ሁላችንም አብረን እንደ ቤተሰብ አብረን በጨዋታውም በደስታውም በየትኛውም አይነት ነገር እኩል አብረን አንድ እንደ አንድ ቤተሰብ ነው። አክትም ወይም ድርጊት የምንወስደው አክሽን የምንወስደው ማለት ነው። ስለዚህ በጠባ በመሸ ደግሞ በእያንዳንዱ ማህበራዊ ህይወታችን ላይ ጥብቅ የሆነ ግንኙነት አለ። ለምሳሌ አመት በዓል ሲመጣ አብረን ነው በጋራ የምናርደው ለምሳሌ። በተለይ አስራ ሶስታችን እንትን አስራ ሁለታችን በ እንደዚህ በ አስራ ሶስታችንም ማለት ነው። አመታዊ በዓል ሲመጣ ከብት በማረድ ስለሆነ ብዙ ጊዜ በኢትዮጵያ በዓል ሲመጣ በሬ በማረድ ነው በዓሉን የምናከብረው የበበሬ ስጋ ምግብ በመጠቀም ማለት ነው። ስለዚህ ሁለት ግሩፕ እንሆንና ሁለት በሬ እንገዛለን ያን ሁለቱንም በሬ በቃ የዛንለት አብረን በጋራ እናርዳለን አብረን ስንጫወት ስንሳሳቅ ልጆቻችን ሁሉ አብረው በደስታ ሲያሳልፉ ይውላሉ ማለት ነው። ይህ ብቻ አይደለም የትኛውንም አመት በዓል ሲሆን ለምሳሌ ፋሲካ አለ ጥምቀት አለ ገና አለ። ዘመን መለወጫ ባዓል አለ በእነዚህ ሁሉ በዓላት ከብት ስናርድ አብረን በጋራ እናርዳለን አብረን በጋራ እንካፈላለን። አብረን እንደ አንድ ቤተሰብ በአንድ ሞሰብ አብረን እንበላለን ማለት ነው። ከዚህም በተጨማሪ። ማታ ማታ እዚሁ እንደ ሰፈር እንግዲህ ማለት ነው አብረን ቁጭ ብለን ስንጫወት በተለያዩ ርዕሰ ጉዳዮች ሀሳብ እየተነሳን ስንወያይ ስንጫወት ስንሰሳቅ የምናመሽበት ራሱን የቻለ ቦታ ስላለች እዚያች ቦታ ላይ እየተቀመጥነ ብዙ ጊዜ ሀሳባችን በጋራ የምናንሽራሽር ሰዎች ነን ማለት ነው። እና ከዚህ ከዚህ አንፃር ጉርብትናችን እጅግ በጣም ሰላማዊ የሆነ ግንኙነት ነው ያለው የሚል አጠቃላይ መልስ ነው ያለኝ ለዚህ ጥያቄ ማለት ነው። እና በዚህ አጋጣሚ ማንም ሰው ቢሆን ከሚኖርበት አካባቢ ከጎረቤቶቹ ጋራ ሰላማዊ የሆነ ግንኙነት ፈጥሮ ህይወቱን ሰላማዊ እንዲያደርግ በዚህ አጋጣሚ ምክር አዘል አስተያየቴን እሰጣለሁኝ። እንግዲህ ከሰፊው በጠባቡ በዚህ ርዕሰ ጉዳይ ላይ ያለኝ ጽንሰ ሀሳብ በጠቅላላ ይህንን ይመስላል። ዳግም በተለያዩ ርዕሰ ጉዳዮች እስከምንገናኝ ቸር ይግጠመን ሰላም ሁኑ እያልኩኝ ከወዲሁ እሰናበታለሁ ማለት ነው። ሰላም ሁኑ።

እሺ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ጥንታኔ እሰጣለሁ ማለት ነው። ጥያቄው ምንድነው የሚለው የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? ይላል እንግዲህ በመጀመሪያ ችግር መቼም ሁል ጊዜም ቢሆን የስራ እንቅፋት ማለት ነው እንቅፋት ሲያጋጥመን ደግሞ ያንን እንቅፋት ነቅሎ መጣል ወይም ደግሞ ያን ችግር በችግር ያንን የተፈጠረን ችግር ደግሞ ችግር ነው ብሎ ዘሎ መሄድ ሳይሆን ለዚያ ችግር አስፈላጊ የሆነ መፍትሄ በመስጠት በቀላሉ መፍትሄ ማምጣት መቻል ማለት ነው። ስለዚህ ብዙ ጊዜ ችግር የተለያዩ አይነት ችግሮች ሊገጥሙን ይችላሉ እነዚያን ችግሮች ደግሞ በትክክል ለምን እንደተፈጸመ ማን እንደፈጸመው መቼ እንደተፈጸመ ወይም ደግሞ ያ ችግር ለምን እንደተከሰተ በደንብ እንትኑን አይና ምክንያቱን አይና ከዛ በኋላ ለዚያ ችግር መፍትሄ ብዬ በራሴ አእምሮ አብሰልስዬ ያገኘሁትን ሀሳብ ተግባራዊ በማድረግ የችግሩ መፍትሄ ባለቤት ልሆን ራሴን አደርጋለሁ ራሴን በዚህ ልክ እመድባለሁ ማለት ነው ስለዚህ የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? ለሚለው አስቤና ተንትኜ ለችግሩ አፈጣጠር ማን እንደፈጠረው መቼ እንደተፈጠረ ለምን እንደተፈጠረ እንዴትስ የችግር መወገድ እንዳለበት ለአእምሮ በመስጠት አእምሮ ደግሞ ይሄንን ሙሉ ትንታኔ ይሰጥና ከዚያ በኋላ ለዚያ ችግር መፍትሄ ይሰጠኛል ማለት ነው ያንን መፍትሄ ተግባራዊ በማድረግ ደግሞ የችግሩን እፈታለሁ ማለት ነው። ለምሳሌ እኔ እንደው አንዴ ምሳሌ አንስቼ እዚህ ጋር ለዚህ ማጠናከሪያ የሚሆን አንድ ምሳሌ ባነሳ ለምሳሌ ኮምፒውተሬ ሊበላሽ ይችላል እንግዲህ የተበላሸበትን ምክንያቱን ማን ሊያበላሸው መቼ እንደተበላሸ የራሴን የሆነ ትንታኔ ይሰጥና ከዚያ በኋላ ደግሞ የትኛው ፓርቱ እንደተበላሸ ሁሉን ነገር ካጤንኩ በኋላ መጨረሻ ላይ ምንድነው የማደርገው የተበላሸውን ነገር መልሼ ማስተካከል መቻል ማለት ነው። ለምሳሌ የኔ ኮምፒውተር መብራት ሲሄድ ጸጥ የሚል አውቶማቲካሊ ወይም ኢሚዲየትሊ ወዲያውኑ ጸጥ የሚል ከሆነ ምንድነው ማለት ነው ይሄ ምንም ብዙ ጥያቄ ወይም ደግሞ ብዙ ማብራሪያ አያስፈልገውም በአጠቃላይ ባትሪው ኦንላይን ሆኗል ወይም ባትሪው ሞቷል ማለት ነው። ስለዚህ ባትሪ ሲሄድ ማነው መብራት ሲሄድ በቀጥታ ኮምፒውተሬ የሚዘጋ ከሆነ የባትሪ ችግር ነው ማለት ነው ወይም ደግሞ ኮምፒውተርዬ ስከፍተው ስክሪን ላይ ዲስፕሌይ የማያደርግ ከሆነ ደግሞ አሁንም እዚህ ጋር የኬብሎቹ ዲስኮኔክትድ ሆነዋል ማለት ነው ስለዚህ ወይም ደግሞ በሌላ አገላለጽ ቅድም ያልኩት መብራት ሲሄድ ቀጥታ ኮምፒውተሬ ሸት ዳወን የሚያደርግ ከሆነ ባትሪው ቻርጅ ይዞ የመቆየት አቅሙ ዜሮ ሆኗል ባትሪው መቀየር አለበት ማለት ነው። ስለዚህ ለኮምፒውተሩ ተስማሚ ወይም ደግሞ ፊት የሚያደርግ ምቹ የሆነውን የኮምፒውተር ባትሪ በመግዛት እና ያንን መልሼ በመግጠም የኮምፒውተሬን ችግር ፈታኹኝ ማለት ነው። ስለዚህ ችግር ሲገጥምህ የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? ለሚለው ችግሩን መጀመሪያ ለምን እንደተፈጠረ እንዴት እንደተከሰተ ማን እንደተፈጠረው ይህንን ካጤንኩ በኋላ ለችግሩ መፍትሄ እሰጣለሁ ማለት ነው ለማንኛውም ይሄን ብቻ ሳይሆን ሌሎችንም ምሳሌ ማንሳት እችላለሁ። ለምሳሌ ሌላ ምሳሌ ባነሳ እቤቴ ውስጥ ያለ አምፖል አለ ይሄ አምፖል ምንድነው ሊቃጠል ይችላል አምፖሉ አምፖሉ ሲቃጠል ምንድነው ብርሃን አላገኝም እቤቴ ውስጥ ማለት ነው ይህ የቴክኖሎጂ ችግር ሆነ ማለት ነው ስለዚህ ይህንን አምፖል መልሼ ቼክ አደርግና የአምፖሉ መቃጠል ከሆነ ሌላ ላይ አረጋግጥና የማይበራ ከሆነ ወደ ረዲ አምፖል ተቃጥሏል ማለት ነው። ስለዚህ አዲስ አምፖል እገዛና መልሼ ሰክቼ ብርሃን እንዳገኝ እጠቀምበታለሁ ማለት ነው። ስለዚህ የቴክኖሎጂ ሲያጋጥመኝ ቴክኖሎጂን በቴክኖሎጂ መፍትሄ ማምጣት አለብኝ የሚል አጠቃላይ መልስ ነው ያለኝ ከዚህ በተቃራኒ ግን የገዛሁት አዲሱ አምፖልም እዚያ ቦታ ላይ መልሼ ስገጥመው አልሰራ የሚል ከሆነ በፊት የነበረው ችግር የአምፖል መቃጠል ሳይሆን የመስመር መበጠስ ስለሆነ እና ያንን የመስመር መበጠስ እንደገና መልሼ ቼክ በማድረግ የመጀመሪያውን አምፖል እንድገጥም ያስገድደኛል ማለት ነው። ይህም በተሰጠኝ አእምሮና ተፈጥሮ በሰጠችኝ አእምሮዬ መሰረት አድርጌ ያገኘሁት የችግር መፍትሄ ይሆናል ማለት ነው ለማንኛውም በዚህ ጥያቄ ላይ ያለኝ ርዕሰ ጉዳይ ከሰፊው በጠባቡ ይሄንን ይመስላል ዳግሞ በተለያዩ እርሰ ጉዳዮች ስለምንገናኝ ሰላም ቸር ይግጠመን እያልኩ በዚህ እሰናበታለሁ ሰላም

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ጥብቅ እና ጥልቅ የሰላምታ ድምፄን በማሰማት የተጠየቁትን ጥያቄ አነብ እና ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። ስለዚህ ወደ ጥያቄው ጥያቄው ግጭቶችን ማስተካከል ትችላለህ ይላል። እንግዲህ በመጀመሪያ ደረጃ ግጭት ማለት ምን ማለት ነው? ብለን ጥያቄ ማውጣት እንችላለን ይሄን ጥያቄም እና ሌሎቹን መሰል ጥያቄዎችን እያወጣን በእነዚህ የርዕስ ጉዳዮች ላይ በዚች በተፈቀደች አምስት ደቂቃ ውስጥ የተለያዩ ማብራሪያዎችን እሰጣለሁ ማለት ነው። እንግዲህ እንደሚታወቀው ግጭት ማለት። በግለሰብ ከግለሰብ ጋር ሀገር ከሀገር ጋራ እንደዚሁም አንድ ሰው ከራሱ ጋራም ሊጋጭ ይችላል ባይ ዘ ዌይ አንድ ሰው ከራሱ ጋርም በሀሳብ ይሄን አድርገው ይሄን አላደርገው እያለ ራሱን የሀሳብ ማመንታት ይባላል ግጭት አይባልም ኖርማሊ ማመንታት ነው የሚባለው የሀሳብ ማመንታት ነው የሚባለው። ዙሮ ዙሮ ግጭት ማለት። በሁለት የተለያዩ አካላት በአንድ ርዕሰ ጉዳይ መግባባት አለመቻል ማለት ነው። ስለዚህ ያ ማለት ማለት ደግሞ ዙሮ ዙሮ ሰዎችን ወደ አላስፈላጊ ሁኔታ ይገፋቸዋል ማለት ነው ማለት። በአንድ ርዕሰ ጉዳይ ላይ መስማማት ያልቻሉ ሰዎች ይጋጫሉ ከተጋጩ ተጋጩ ማለት ደግሞ ተኮራረፉ ማለት ነው። የተኮራረፈ ሰው ወይም ደግሞ የተቀያየመ ሰው ደግሞ አንደኛው ሌላኛውን ለማጥፋት የራሱን የሆነ አማራጭ መንገድ ይሄዳል ማለት ነው። እና ብዙ ጊዜ ግጭቶችን የሀይል እርምጃ ወስዶ ከማስተካከል ይልቅ ግጭቶችን ራሱን የቻለ መፍትሄ በመስጠት ወይም ደግሞ ስለተጋጩበት ርዕሰ ጉዳይ በጥልቀት በማጤን እና በመመርመር ለዚያ ችግር መፍትሄ ማምጣት እንጂ እንዲሁ ዝም ብሎ እንደ እንስሳ አላስፈላጊ የሆነ ድርጊት መፈጸም ትክክል አይደለም ማለት ነው። ስለዚህ እኔም በተለይ በአማራው ማህበረሰብ እንደው እንደ አጠቃላይ የአማራው ማህበረሰብ ግጭትን በመፍታት በኩል ትልቅ አስተዋጽኦ አለው ይባላል በተለይ ለዚህ ጉዳይ ሽማግሌዎቹ ትልቅ ቦታውን ይይዛሉ ማለት ነው። እና በእድሜ ከፍ ያሉ ሰዎች የሆነ ግጭትን ለመፍታት እነሱ በጣም እንዲፈቱት ይመከራል ማለት ነው። ለምሳሌ አበበ እና አየለ የሚባሉ ሁለት ሰዎች በአንድ የርዕሰ ጉዳይ ያ በጉዳይ ምን ሊሆን ይችላል? ንብረት ሊሆን ይችላል እኔ ነው የኔ ነው በመንበባል ሊሆን ይችላል ወይም ደግሞ የሆነ ቃል ኪዳን ተገባብተው ይሆናል ከዚህ በፊት ያንን ቃል ኪዳን አንደኛው ሸውዶ እንደዚህ አላልኩህም እንደዚህ ብለህኛል አይነት ነገር ሊሆን ይችላል ወይም ደግሞ ብቻ በሆነ ርዕሰ ጉዳይ በድንበርም ሊሆን ይችላል። በሆነ ጉዳይ ይጣላሉ ሲጣሉ ሁለቱ ይጋጫሉ ተጋጩ ማለት ደግሞ ኦልረዲ የመደባደብ ደረጃ ደርሰዋል ወይም ደግሞ ከመደባደብ አልፎም ደም አድምቶት ሰውነቱን አቁስሎት ሊሆን ይችላል። ዙሮ የሆነ አንደኛው በጉልበት ፈርጣማ የሆነው ሌላኛውን የማጥቃት ሂደት ነው በዚህን ሰዓት ምንድን ይደረጋል ትላልቅ ሰዎች ከአካባቢ ይመረጡ እና እነዚያ ሰዎች የነዚህን የሁለቱን ችግሮች ቁጭ ብለው ችግራቸውን እንዲናገሩ እና ችግራቸውን በደንብ ካጤኑ በኋላ ሽማግሌዎች ማለት ነው። ለነዚያ ለተጣሉ ለተጋጩ ሰዎች የራሳቸው የሆነ መፍትሄ ያስቀምጣሉ ማለት ነው። ስለዚህ ያ በዚያ በሽማግሌዎች ቃል መሰረት ደግሞ እነዚህ ሁለቱ የተጣሉ ወይም የተጋጩት ሰዎች በሽማግሌዎች ቃል መሰረት ደንብ እና ህግ መሰረት ይመራሉ። የተጣላ ማነው የተ የበደለ ክሶ የተበደለ ተክሶ ሊኖሩ እንደ ቀድሞ ሰላማዊ ህይወት ሊኖሩ ይስማማሉ ወይም ይመቻቻሉ ማለት ነው። እና እንግዲህ ግጭቶችን ማስተካከል ደረጃ ደረጃ አለው። ለአባቶች የተሰጠ ደረጃ አለ እንደዚሁም ደግሞ በተለያየ የእድሜ ደረጃ የተሰጠ አለ ለምሳሌ ህፃን ተህፃን ጋር ሲጣላ ከዚያ ህፃን ከፍ ያለው ልጅ ይገላግላል ማለት ነው። ግጭት ነው አሁን ደረጃው ይነስ በህፃናት እና በሽማግሌ ይሁን እንጂ ዙሮ ዙሮ ግጭት ነው። ለምሳሌ እኔ የስታፍ በሲቪል ኢንጂነሪንግ ውስጥ የስታፍ አንድ ሀላፊ ነኝ። በዚህ ሀላፊነት ውስጥ ተቀምጬ መምህራን ከመምህራን ጋር አንዱ መምህር ከአንዱ መምህር ጋር። በሆነ ነገር ሊጣሉ ይችላሉ በክላስ ሊጣሉ ይችላሉ ወይም ደግሞ ኤልሲዲ ፕሮጀክተር የኔ ነው የኔ ነው በማለት ሊጣሉ ይችላሉ ብቻ በተለያየ ርዕሰ ጉዳይ ሲጣሉ እነዚህን ሰዎች ኑ ብዬ በማቅረብ ምንድነው ችግራቸው ብዬ ችግራቸውን በትክክል ካጤንኩ በኋላ። ለዚያ ለችግራቸው አስፈላጊ የምለውን መፍትሄ አስቀምጥ እና ሰዎቹ ታርቀው ሰላማዊ ህይወትን አብረው እንዲኖሩ እንደቀድሞ ተስማምተው እና በፍቅር እንዲኖሩ። በዚህ መልክ ግጭቶችን አስተካክላለሁ ጭቅጭቶችን እፈታለሁ ማለት ነው

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረ ሰላምታዬን እያቀረብኩኝ የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እንደሚከተለው እሰጣለሁ ማለት ነው። ወደ ጥያቄው። የቀረ ምግብ ትበላለህ? ይላል እንግዲህ በመጀመሪያ ደረጃ የቀረ ምግብ አይባልም። የተረፈ ምግብ ነው ሚባል። ዙሮ እንግዲህ ማነው ጥያቄውን የጻፈው አካል የቋንቋ ባለቤት ካልሆነ በዚህ መልክ ሊጽፈው ይችላል። ነገር ግን የቀረ ሳይሆን የተረፈ ተብሎ መስተካከል መቻል አለበት። ዙሮ ዙሮ ሁለቱም የጥያቄውን መንፈሳዊ አውድ ስለማይቀይረው የተረፈ ተብሎ ይስተካከልና በዚያ ልክ እኔም መልስ መስጠት እችላለሁ ማለት ነው። ስለዚህ ምንድነው የተረፈ ምግብ ትበላለህ? ለሚለው አልበላም ነው። እንግዲህ እንደሚታወቀው በተለይ በሰለጠነው አለም አንድ ሰው ምግብ ሲመገብ የሚበለውን ወይም ደግሞ የሚጠቀመውን ያህል ማዘዝ መቻል አለበት። ምክንያቱም ከአንድ ሰው ላይ የተነሳ ምግብ ተመልሶ ለሌላ ሰው ቀርቦ ለምግብነት ስለማያገለግል ወይም እንደዛ ከሆነ ደግሞ ያ ምግብ ያለአግባብ ወጥቶ ሊደፋ ስለሚችል ምግቡን አላግባብ አውጥቶ ከመድፋት ይህንን ችግር ለመቅረፍ አንድ ሰው የቻለውን ያክል አንስቶ መጠቀም መቻል አለበት ነው። ለዚያም ነው ምንድነው ዛሬ በሰለጠነው አለም ላይ ምግብ ለምሳሌ እንጀራ ለሶስት ለአራት ትቆረጥና የራሱን የቻለ አንድ ሰው ለራሱ ነው ሚመገብ ማለት ነው። ይህ በኢትዮጵያ የተለመደ ባህል አልነበረም። ዙሮ ዙሮ አሁን ግን አንድ ሰው ለአንድ በቃ በአንድ ሰርቪስ አንድ ሰው ነው ሚጠቀም ማለት ነው። ከዚህ በፊት ግን እንደ አጠቃላይ በአንድ መሶብ ብዙ ሰዎች ሆነው ይቀርባሉ። ከዚያ በኋላ ደግሞ የሚጠቀሙት ትንሽ የሚደረገው ምግብ ተብሎ የሚቀርበው ደግሞ ብዙ ይሆንና ከዚያ አላግባብ ምግብ ይበላሽ ነበር ማለት ነው። እና ምንድነው? በመጀመሪያ ደረጃ ምግብ መትረፍ የለበትም የሚል አስተያየት ወይም ደግሞ ገንቢ የሆነ ሀሳቤን እዚህ ጋር እንደው እንደ አጠቃላይ ለመስጠት ብዬ ነው። እና በዚህ ጉዳይ ላይ እኔ የቀረ የተረፈ ምግብ አልበላም። ለምን? ቢባል አንደኛ ከአንድ ሰው ሲመገብ ተአቅሙ በላይ ሆኖ የተረፈውን ምግብ አንስቶ ለሌላ ሰው መስጠት ይሄ በኢትዮጵያ ባህልም ትክክል አይደለም። እንደገናም ደግሞ አጸያፊ ተግባርም ነው። ማንም ሰው ይሄንን አያደርግም። ለምን? አሁን ያ ሰውዬ ምን አይነት ህመም እንዳለበት ምግቡ ላይ ምን አይነት ነገርም እንዳደረገ ስለማይታወቅ ከአንድ ሰው ላይ የተረፈን ምግብ አንስቶ ለሌላ ሰው አይሰጥም። ያንን ምግብም ማንም ሰው ቢሆን አይበላም። ከዚያ ይልቁንስ እንደገና ያ ምግብ ምንድነው በስርዓት ተሰብስቦ ምናልባት በፀሀይ ላይ ይሰጣና ከደረቀ በኋላ ኮቾሮ ሆኖ ያ ኮቾሮ ደግሞ እንደገና ፕሮሰስድ ሆኖ እንደገና የምግብ ሂደትን ይሄድና ከዚያ በኋላ በተለየ መልኩ ሊዘጋጅ ይችልና በዚያ መልክ ምግብ ሆኖ ሊቀርብ ይችላል። እንጂ እንዲሁ እንደወረደ ከአንድ ሰው ላይ የተረፈን ምግብ አንስቶ ለሌላ ሰው ተሰጥቶ እንዲመገበው አይታዘዝም። አይፈቀድምም! ይሄ ህጋችንም ስለማይፈቅድ ማለት ነው። ነገር ግን የተረፈን ምግብ በስርዓት ሰብስቦ አንድ ለእንስሳት በመስጠት እንስሳት ለእንስሳት ማወፈሪያነት ልንጠቀመው እንችላለን። ወይም ደግሞ በስርዓት አድርቆ ኮቾሮ ይባላል እንግዲህ እንደኛ አካባቢ ኮቾሮ ነው የምንለው በኮቾሮ መልክ ከደረቀ በኋላ የተለያየ አይነት ሌላ አይነት ምግቦችን ለማዘጋጀት ሊያገለግል ይችላል። ለምሳሌ አረቄ የሚባል ባህላዊ ምንድነው አልኮል መጠጥ አለ። ያ አልኮል ለምሳሌ ከእንደነዚህ አይነት ምግቦች ሊዘጋጅ ይችላል ማለት ነው። ወይም ደግሞ ይሄንን ቆቾሮ እንደገና መልሶ በምግብ መልክ በመቀቀል ሌላ የኮቾሮ ምግብ አርጎ ማዘጋጀት ይቻላል። እንደዛ ከሆነ ምንም አይነት ችግር ስለሌለው ይሄን ምግብ በዚህ መልክ መመገብ ይቻል ይሆናል። ግን ቀጥታ እንደወረደ ከአንድ ሰው ላይ የተረፈን ምግብ ለሌላ ሰው በመስጠት ለምግብ አገልግሎት እንዲሆን ማድረግ አይቻልም። አይፈቀድም! ህጋችንም ባህሉም አይደለም ማለት ነው። ባህላችንም አይደለም። ስለዚህ እኔም ጠቅለል ሳደርገው ሀሳቤን የቀረበ ማለት የቀረ ማለት የተረፈ ማለት ነው። የተረፈ ምግብ ትበላለህ? ለሚለው አልበላም ነው። ለምንድን? በቃ አሁን የገለፅኳቸው ገለጻዎች በቂ መስሎ ስለሚታየኝ ሁሉንም ምክንያታዊ በሆነ መልኩ የገለፅኩት ስለሆነ ከዚህ የበለጠ ብዙም መሄድ አስፈላጊ አይመስለኝም። እንደገና ጊዜም እያለቀ እና ማስጠንቀቂያ እየተሰጠኝ ስለሆነ በዚህ እርሰ ጉዳይ ላይ ያለኝ ሀሳብ እንደ አጠቃላይ ይህንን ይመስላል። በሌላ ርዕሰ ጉዳዮች ደግሞ ዳግም መጥቼ የራሴ የሆነ ማብራሪያ እሰጣለሁኝ። እስከዚያው ግን ሰላም ቸር ይግጠመን በማለት እሰናበታለሁ ማለት ነው። ቻው ሰላም ሁኑልኝ አመሰግናለሁ።

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ ሰላም እግዚአብሔር ከሁላችን ጋር ይሁን እያልኩ እየተመኘሁ ጥያቄዬን አነብና ለጥያቄው የመልስ ትንታን እሰጣለሁ ማለት ነው። ወደ ጥያቄው ስትታመም ከስራ ትቆያለህ? ይላል እንግዲህ በመጀመሪያ ደረጃ ስትታመም ከስራ ትቆያለህ ማለት ከስራ አስፈቅደህ ወይም ስራ ቦታ ላይ አትገኝም ወይ? ከስራ አስፈቅደህ ቤትህ ትቆያለህ ወይ እስክታገግም ድረስ? ለማለት ተብሎ የተጠየቀ ነው። ይሄ ማለት ይሄ ጥያቄ ደግሞ ማንም ሰው ቢሆን ታሞ እንዲሰራ አይገደድም የታመመ ሰው ሁሉ እንደውም አስፈላጊውን የህክምና እርዳታ እንዲደረግለት ነው የሚጠየቅ የሚፈለገው እንጂ እያመመህ ናስራ ተውሎ ሊገደድ አይችልም ማለት ነው ምክንያቱም እያመመው ቢሰራ ውጤታማ አይሆንም፣ ሰውየውም አይድንም፣ ስራውም አይሰራም፣ ስለዚህ ከዚያ ይልቁንስ ይሄ የታመመ ሰው አስፈላጊውን ህክምና አግኝቶ ከዚያም ደግሞ እንደገና የማገገሚያ ጊዜ ተሰጥቶት ከዚያ ሙሉ ጤንነቱ ሲመለስለት ወደ ስራ ቦታው ቢመጣ የተሻለ የስራ አፈጻጸም ይኖረዋል እና በዚህ ልክ የታመመን ሰው መንከባከብና እርዳታ ማድረግ ተገቢ ነው ብዬ እኔ በግሌ አምናለሁኝና ስትታመም ከስራህ ትቆያለህ ለሚለው ተስራ ተገልለህ ተስራ ወጪ ነፃ ሆነህ ተስራ ወጥተህ ትቆያለህ ወይ ተብሎ ይስተካከል ስለዚህ መልሱ አዎ ይሆናል ማለት ነው ስትታመም ከስራ ወጣህ ትቆያለህ ወይ ያ ማለት እረፍት ታገኛለህ ወይ ለማለት ነው መልሱ አዎ ነው ይሄንን ደግሞ የሀገራችን መንግስትም ይሁን የትኛውም አይነት የግል ሰራተኛም ይሁን በግል በእያንዳንዱ የግል ተቋም ላይ የሚሰሩ ሰዎችም ይሁኑ በመንግስት ተቋም ላይ ተቀጥሮ የሚሰራ ሰው ሲታመም የማገገምያ ጊዜ የመታከሚያ ጊዜ ይሰጠዋል ከዚያ በኋላ ደግሞ አስፈልጊውን ህክምናና እርዳታ ካገኘ በኋላ ተመልሶ ወደ ስራው እንዲገባና በዚያ በህክምና ቆይታው ጊዜ እና እንደዚሁም በማገገሚያ ጊዜ ያጠፋውን ጊዜ ደግሞ ሌላ ቀስ እያለ ያንን ጊዜ እንደገና የሚሸፍንበት ሁኔታ ተመቻችቶ ወደ መደበኛ ስራው ይመለሳል ማለት ነው እናም ስትታመም ከስራ ገበታ ተለይተህ እቤት ትቆያለህ ወይ ለሚለው መልሱ አዎ ይሆናል አዎ አንተ አዎ ይሆናል ይሄ ለኔ ብቻ ሳይሆን ለሁሉም ማለት ነው በዚህ አጋጣሚ ግን እንደው ለመንግስትም ሆነ እንደው ለየትኛውም የስራ ተቋማት እያንዳንዱ የግል ተቋማት ላይም ቢሆን እንደው ሰዎቹ ሲታመሙ አስፈላጊው እንክብካቤ የተደረጎላቸው ወደ ስራቸው እንዲመለሱ እንዲመለሱ እንዲሆን በየተቋሙ ይሄ አይነት ህግና ደንብ መመሪያ ወጥቶ ተግባራዊ ቢሆን ተፈጻሚ ቢሆን የሚል በዚህ አጋጣሚ ይህን ምክር አዘላ አስተያየት እዚሁ ላይ አንፀባርቃለሁ ማለት ነው ስለዚህ ለማንኛውም እንግዲህ ስታመም ከስራ ራሱን አግልሎ መቆየት ለማንም ሰው ቢሆን እጅግ በጣም ጠቃሚ ነው እጅግ በጣም ጠቃሚ የሆነ ባህል ነው ምክንያቱም ያ ሰው ተስራው አገግሞ እንደገና ማነው ከህመሙ ታክሞ፣ አገግሞ በሙሉ ጤንነት ሆኖ ሲመጣ ያንን ያጠፋውን ጊዜም እንደገና መልሶ ያካክሳል ከዚያ በተጨማሪም ደግሞ ስራውን በአዲስ መንፈስና በአዲስ ጉልበት ተነሳስቶ በደንብ በተቻለ ውጤት ስለሚሰራ እንዲሰራ ስለሚያስችለው በተቋሙም ላይ ደግሞ የተለየ ዋስትና ስለሚኖረው በቃ በዚህ ልክ ሰራተኛን መንከባከብ ተገቢ መስሎ ስለታየኝ እንደው ሁሉም ተቋማት እኔ ለራሴ ይሄኛው ተቋሚ ይፈቅድልኛል እውነት ተረጋግጦ የመጣ ህመም ከሆነ ሀኪሞች የተረጋገጠ ህመም እና በህክምና ትሪት ተደርጌ ተረድቼ የምድን አይነት ነገር ከሆነ ይህንን ተቋሚ እስካሁን ባለው ነገር አይከለክልም ፍቃድ ይሰጣል ነገር ግን ያንን ከህመሜ ታክሜ አገግሜ ተመልሼ ስመጣ በዚያ በህመሜ ምክንያት ያጠፋሁትን ጊዜ መልሼ እንድሸፍን በተቋሙ እገደዳለሁ ማለት ነው ያንን ማድረግ ደግሞ ተገቢ ነው ይሄ ጤናማ አስተያየትም ነው ጤናማ ህግ ነው ብዬ እኔ በግሌ አምናለሁ ማለት ነው እና ዝሮ ዝሮ እንደ አጠቃላይ ማንም የታመመ ሰው በታሞ በስራ ቦታው ግድ መገኘት አለበት ስራውን መስራት አለበት የሚለው ህግ አያስማማኝምና የታመመ ሰው ሁሉ ህክምናውን አስፈላጊ ህክምና እስኪያገኝ ሙሉ ጤንነት እስኪመለስለት ድረስ ከስራ ተገልሎ ወይም ደግሞ ወጣ ብሎ መቆየት መቻል አለበት የሚል ጠንከር ያለ አስተያየቴን በዚሁ ገልጻለሁኝ እንግዲህ የመጨረሻ ሰዓት እያለቀ ስለሆነ በዚሁ ልሰናበት ሰላም ቻው።

እሺ ይሄ ድምጽ የሚሰማቹ ባለው ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥብቅ የሆነ የሰላምታ ድምፄን እያሰመሁኝ የተጠየኩትን ጥያቄ በንባብ ካስደመጥኩ በኋላ ለጥያቄው የመልስ ጥንታኔ ምሰጥ ይሆናል ማለት ነው። ወደ ጥያቄው ጥያቄው ምንድነው የሚለው የምትወደው አትክልት ምንድነው ይላል? እንግዲህ በመጀመሪያ ደረጃ ምግቦቹ ፍራፍሬና አትክልት ተብለው አረንጓዴ ማለትም በሁለት ሊከፈሉ ይችላሉ ከእጽዋት የሚገኙት አረብ ፍራፍሬ አትክልት ተብለው ይከፈላሉ። ከአትክልት ውስጥ ደግሞ እኔ በተለየ ሁኔታ የተለየ ቦታና ወይም የተለየ ደረጃ አድርጌ የምሰጠው የተሻለ ደረጃ አድርጌ ልብ እኔ በራሴ የምሰጠው ምግብ ማለት ነው። ከአትክልት አይነቶች ጥቅል ጎመን ይሆናል ማለት ነው። ነገር ግን አትክልት ሲባል እነ ቲማቲምን እነ ካሮትን ቀይ ስርን ቃሪያን ቆስጣ እንደዚሁም ሌሎች የተለያዩ ቅጠላ ቅጠላትን የሚያካትት ይሆናል። ከእነዚህ ውስጥ እኔ በዋናነት ጥቅል ጎመን እጅግ በጣም ይመቸኛል ማለት ነው። ምግብነቱ ሲበሉት ይጣፍጣል እንደዚሁም ደግሞ በቀላሉ ትንሽ እኮሮሌ ብዙ የጥቅል ጎመን ምርት ማምረት ይቻላል። ስሩ ማነው ማለቴ ይህንን ጥቅል ጎመን በተለያየ መልኩ በጓሮአችን እያዘጋጀን በተለያየ አይነት ምግብ ጋር አብረን በመቀላቀል መውሰድ እጅግ ለጤና ምቹና ተስማሚ ስለሆነ። እኔም የምወደው እሱን ነውና ሌሎቹም ቀምሰው እንዲሁ ፍላጎት እንዲያድርባቸው እንዲወዱት እነሱም ያው እንግዲህ የራሴን የሆነ ምክር አዘል አስተያየት እሰጣለሁ ማለት ነው። በዚህ አጋጣሚ ስለዚህ የምወደው አትክልት ምንድነው? ሲባል እንግዲህ ቅድም ጠቃቅሻቸኋለሁኝ የተለያዩ አይነት አትክልቶች እንዳሉ ከእነዚያም ውስጥ ደግሞ በተለይ ጥቅል ጎመንን እንደምወድና ከዚያ በማስቀጠል ደግሞ የሀበሻ ጎመን የሚባል አለ እሱ ከጥቅል ጎመን በመቀጠል እጅግ በጣም የምወደው በምግብነቱ ደስ የሚል ሲበሉት ቀለል ያለ እንደዚሁም ደግሞ ባልሚነቱ ደግሞ የታወቀ ነው። በተለይ የሀበሻ ጎመን እጅግ በጣም ሲበዛ ክሎሮፊሉ የተሻለ ኮንቴንት ስላለው በሽታ የመከላከል አቅሙ በዚያ ልክ ነው ተብሎ ይታሰባል። እና አይገኝም ብዙ ጊዜ ገበያ ላይ አይውልም እንጂ ገበያ ላይ ከተገኘ የሀበሻ ጎመር እጅግ በጣም ጥሩ ነው። ነገር ግን ሁለቱንም ቢሆን እኔ በተመሳሳይ ደረጃ ነው የምወዳቸው ማለት ይቻላል። ስለዚህ ጎመንን ብቻውን ሳይሆን ጎመንን በተለያየ መልኩ እየተዘጋጀ ከሌሎች የምግብ አይነቶች ጋር አብሮ ሲወሰድ እጅግ በጣም በሽታ ፈዋሺ በሽታን ተከላካይ እና እንዲሁም ደግሞ ለጤንነት እጅግ በጣም ምቹ ስለሆነ እሱን ማንም ሰው በቀላሉ ጓሮ ላይ እያለማ የጓሮ አትክልት ማለት ነው። ጓሮ ላይ እያለማ በቀላሉ አላስፈላጊ ገንዘብ ወጪ እንዲገላገልና እንደዚሁም ደግሞ ራሱን ክሎሮፊል በበዛበት በጓሮ አትክልት አትክልት አትክልቶችን በምግብነት እየወሰደ ራሱንና ቤተሰቦቹን ያስተዳድር የሚል አወንታዊ እና ጠቃሚ ምክር አዘል አስተያየቴን። በዚህ አጋጣሚ እየገለጽኩኝ እንግዲህ ለተጠየኩት ጥያቄ በዚሁ ትንታኔን ልጨርስና እንደገና በሚቀጥሉት የተለያዩ ርዕሰ ጉዳዮች ላይ እየመጣሁኝ የራሴ የሆነ ማብራሪያ የምሰጥ ይሆናል ማለት ነው። እስከዚያው ሰላም ቸር ይግጠመን እላለሁኝ ሰላም።

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ? በማለት የከበረና ጥልቅ የሆነ የሰላምታ ድምጽ እያሰማሁኝ የተጠየቁትን ጥያቄ በንባብ ካስደመጥኩ በኋላ ለጥያቄው አስፈላጊ የሆነ የመልስ ትንታኔ እንደሚከተለው እሰጣለሁ ማለት ነው ወደ ጥያቄው። የቀን መቅጠሪያ ትጠቀማለህ? ይላል እንግዲህ በመጀመሪያ ደረጃ የቀን መቁጠሪያ ማለት ምን ማለት ነው? የሚለውን ትርጉም እናይና ከዚያ በኋላ እኔ መጠቀሜን ወይም አለመጠቀሜን በዚያ መሰረት መልስ የምሰጥ ይሆናል ማለት ነው ስለዚህ የቀን መቁጠሪያ ማለት በመጀመሪያ ደረጃ ከአንድ አመት ውስጥ ሰላሳ ሶስት መቶ ስልሳ አምስት ቀናት አሉ በእነዚህ ሶስት መቶ ስልሳ አምስት ቀናት ማን መቼ እንደሚውል ምን ባል መቼ እንደሚውል ወይም ደግሞ ቀኑ የወሩ መጀመሪያ መቼ እንደሆነና የእያንዳንዱ ወር መጨረሻ መቼ እንደሆነ ማወቅ ማለት ነው። በዚህ ወር ውስጥ ደግሞ እንዲሁ አመታዊ የሆኑ ክብረ በዓላት ይኖራሉ ማለት ነው። የሃይማኖትም ሊሆን ይችላል ብሄራዊም ሊሆን ይችላል በዓሉ ዞሮ ሃይማኖታዊም ሊሆን ይችላል ወይም ደግሞ ብሄራዊ የሀገር በዓልም ሊሆን ይችላል ማለት ነው እና እነዚህን በዓላት ደግሞ የቀን መቁጠሪያን ተጠቅሞ መለየት መቻል እያንዳንዱ ግለሰብ ግድ ይለዋል ማለት ነው ምክንያቱም አሁን ለምሳሌ ዛሬ እኔ ጥር ወር ላይ ነኝ አለሁኝ ጥር ወር ላይ ሆኜ የቀን መቁጠሪያን ተጠቅሜ ማን ነን የዛሬ ሁለት መቶ አመት ወይም የዛሬ አመት ወይም ደግሞ ነገ ከነገ ወዲያ የሚመጣው ቀን ለምሳሌ ፋሲካ መቼ እንደሚውል ወይም ደግሞ አዲስ ዘመን መለወጫ መቼ ምን ቀን ለይ ምን እለት ላይ እንደሚውል በቀላሉ መለየት እችላለሁ ማለት ነው እና ለዚህም እያንዳንዱ በዓላት መቸና በምን እለት በስንተኛው ቀን ወሩ በገባ በየትኛው ወር ከዚያም ደግሞ በስንተኛው ቀን ከዚያም ደግሞ ምን እለት እለት እንደሚውል ይህን እያንዳንዱ ባላት ወይም ደግሞ እያንዳንዱ ቀን የራሱን የቻለ የቀን መቁጠሪያ መጠቀማችን ሁላችንም ቢሆን ግድ ይሆናል ማለት ነው። በተለይ በተለይ ደግሞ ሃይማኖታዊ ተቋማት ላይ ያሉ እንዲሁም በተለያዩ መንግስት ተቋማት ላይ ያለ ሰራተኛ ሁሉ የቀን መቁጠሪያ መጠቀም ግድ ይለዋል ማለት ነው ምክንያቱም እንደ ሀገር ደረጃ በመንግስት ደረጃ ስራ የማይሰራባቸው በዓል ሆነው የሚከበሩ ከእያንዳንዱ ወይም ከብዙ ወሮች በጥቂቶች ወሮች ብቻ የሚከበር እለት ሊኖር ይችላል ስለዚህ እነዚያን ቀን በቻለው መጠን የግል ስራውን ሲሰራ ሊውል ይችላል ወይም ደግሞ ብሄራዊ የሀገር በዓል ስለሆነ እረፍት ሊወስድ ይችላል ወይም የግል ስራውን ሊሰራ ይችላል ዞሮ በመደበኛ የስራ ቦታው አይገኝም ማለት ነው ስለዚህ ያንን ቀን ለይቶ አውቆ የራሱ የሆነ እቅድ እንዲያቅድ የቀን መቁጠሪያ መጠቀም ግድ ይለዋል ማለት ነው። ከዚህም በተቃራኒ ከዚሁ ጋር በተያያዘ ማለቴ ነው የቀን መቁጠሪያ ስንጠቀም ለምሳሌ ዛሬ ማን እንደሆነ እለቱ ነገ ደግሞ ማን እንደሚሆን የግዴታ እናውቅና በሚጠበቅብን ቀን ውስጥ ገብተን ስራችንን ለመስራት እጅግ በጣም ስለሚረዳን ስለሚያግዝን የቀን መቁጠሪያ መጠቀም ለማንኛውም ሰው ይሄው ግድ ነው የቀን መቁጠሪያ ማወቅ መጠቀም ብቻ ሳይሆን ማወቅ እጅግ በጣም ጠቃሚ የሆነ ነጥብ ነው ማለት ነው። ለምሳሌ ደግሞ ሌላ ምሳሌ አንስተን ብናይ ለምሳሌ አዲስ ዘመን ለእኛ መስከረም አንድ ይውላል ማለት ነው ስለዚህ በዚህ እለት የተለያዩ ክንውኖችን እናከናውናለን። እንደ ሀገር ደረጃ ደግሞ በመንግስት ደረጃ የመንግስት ተቋማት ዝግ ሁነው ይውላሉ ሰው ደግሞ ስለዚህ ባሉን እቤቱም ሊሆን ይችላል ወይም ደግሞ ሌላ ቦታ በመሄድ ባሉን ዘና ብሎ ተዝናንቶ ያሳልፋል ማለት ነው ስለዚህ ያንን ለማድረግ የግዴታ ቀኑ መቼ እንደሆነና ቀድሞ በዚያ ልክ ተዘጋጅቶ እንዲውል የቀን መቁጠሪያ መጠቀም እጅግ በጣም ተገቢ ነው የሚል አጠቃላይ ድምዳሜ ወይም ደግሞ የመልስ ውሳኔ አለኝ ማለት ነው ስለዚህ የቀን መቁጠሪያ የትኛውን ስራ መቼ እንደምንሰራ ቀኑን ታላወቅነው እኮ የምንሰራውን ስራም አናውቅም ማለት ነው ስለዚህ ለምሳሌ የቀን መቁጠሪያ ካላወቅነህ አንድን ስራ በዚያ ባድ በሆነ ቀን ላይ ወስደን ፕሮግራም ወይም ስኬጁል ልንሰጠው ነው ማለት ነው ስለዚህ እቅድ ልናስገባለት ነው ማለት ነው ይሄንን የቀን መቁጠሪያ ማወቃችን ደግሞ እንደዚህ አይነት ችግር ውስጥ እንዳንገባ እጅግ በጣም ያግዘናል ይረዳናል የሚል አጠቃላይ መልስ ነው ያለኝ እንግዲህ ለማንኛውም የተጠየኩት ጥያቄ በዚህ ልክ ትንታኔው በቂ መስሎ ይታየኛል ምክንያቱም ሰዓት እያለቀብኝ ስለሆነ ከወዲሁ ብሰናበት የተሻለ ይመስለኛል እና እንግዲህ በተለያዩ ሌላ ርዕሰ ጉዳዮች እስከምንገናኝ ሰላም ቸር ይግጠመን በማለት እሰናበታለሁ ሰላም።

እሺ ይሄ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ ሰላምታዬን ለሰው ልጆች በሙሉ በማቅረብ የተጠየቅኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። ወደ ጥያቄው ሰዓት ትጠቀማለህ? ይላል መልሱ እንግዲህ በመጀመሪያ ደረጃ ማንቂያ ሰዓት ማለት ምን ማለት ነው የሚለውን ትርጓሜ እንሰጥና ከዚያ በኋላ ትርጓሜውን ካወቅን በኋላ ወደ መልሱ መልስ ወደ መስጠቱ እንሄዳለን ማለት ነው። እንግዲህ ማንቂያ ሰዓት ማለት? አንድ ሰው የሆነ ስራ ሊሰራ ሲያስብ ወይም ደግሞ በተመስጦ ቦታ ላይ ካለ ያ ለሆነ ረስቶት ጊዜው እንዳያልፍበት ሌላ የሚሰራው ስራ ካለው ያንን ስራ ሳይሰራው ጊዜው እንዳይሄድበት የሆነ ጊዜ ቀጠሮ ይሰጣል ማለት ነው። አሁን ለምሳሌ ወይም ደግሞ ተቀምጦም ሊሆን ይችላል ሌላ ስራም እየሰራ ሊሆን ይችላል ወይም ሊተኛም ይችላል ተኝቶ ራሱ እዚሁ እንደተኛ እንዳይቀር ያ ማንቂያ ሰዓት እንዲቀሰቅሰው ማንቂያ ሰዓት ይቀጥርና ይተኛል ማለት ነው። እንዳው ይሄንኛውን ዝም ብሎ እንዲሁ በቃል ከማብራራት በዘለለ የተለያዩ ምሳሌዎችን እያነሳሁኝ ማብራራያ ብሰጥበት የተሻለ መስሎ ይታየኛል። ለምን? በምሳሌ ነገር በምሳሌ ጠጅ በብርሌ ይባላል ምንድነው? ትልቅ አባባል ነው ይሄ በአማረው ብሄረሰብ በተለይ በጎጃም ማህበረሰብ ዘንድ እንድያው ነገሮቹን በስነ ቃል አስደግፎ ሲናገሯቸው ለነገሩ ጥንካሬ ይሰጣሉ ማለት ምን ያህል አጉልቶ እንደሚያሳይ አሳያለሁ እና ስለእያንዳንዱ እያንዳንዱ ነገር ጠቀሜታ በስነ ቃል አብሮት ተደግፎ ሲነገር የተሻለ የተቻለውን ያክል ግልጽ ሆኖ እንዲቀርብ ያስችለዋል ማለት ነው። ለምሳሌ ምንድነው? ነገር በምሳሌ ጠጅ በብርሌ ምን ይላል ማለት ነው። ያምራል ደስ ይላል የተሻለ ነው የተሻለ ነው የተሻለ ነው እስከ ዛሬ ብዙ ስራ ስለማልችል። ይሄ ማታ እንደያውም ቀን ደክሜ ስለዋልኩኝ ጠዋት ተሎ ላልነቃ እችላለሁኝ አንደኛ። ማታ እስከ አራት ሰዓት እስከ አምስት ሰዓት ስራ ስሰራ አመሽና ከዚያ በኋላ ስለምተኛ እስከ ምሽቱ አራት ሰዓት ሰርቼ እንቅልፍ ስተኛ ከዛ በኋላ በጣም ስለሚደክመኝ እዚሁ እንቅልፍ እንደያዘኝ ጠዋት ነግቶ ሁለት ሰዓት ሊሆን ይችላል ማለት ነው። ስለዚህ ያ ከመሆኑ በፊት ግን በቀጥታ አስራ ሁለት ሰዓት ላይ መንቃት ስላለብኝ አስራ ሁለት ሰዓት ላይ በመንቃት ሰዓት ቀጠሮ እሰጣለሁ ማለት ነው። የሰዓት ቀጠሮ ስለዚህ እኔ እንቅልፍ ብተኛም እንኳን ያ ስልኬ ሲጮህ የሰዓት ቀጠሮ ሲጮህ እኔ ከተኛሁበት እንቅልፍ ባንኘ እንሳለውት ማለት ነው።

እሺ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየቁትን ጥያቄ በንባብ ካስደመጥኩ በኋላ ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። ስለዚህ ምንድነው ጥያቄው ፎቶዎችን የት ታስቀምጣለህ ይላል? እንግዲህ በመጀመሪያ ደረጃ ፎቶዎች ምንድን ናቸው ስንል? ፎቶዎች የራሴ ሊሆኑ ይችላሉ የቤተሰብ ሊሆኑ ይችላሉ ብቻ የተለያየ ታሪክን የሚያጣቅሱ የሚያመላክቱ ፎቶዎች ናቸው። እና እነዚህን ፎቶዎችን ደግሞ ያነሷቸው ከዚህ ጊዜ በፊት ስለሆነ ስለዚህ ያ ጊዜ ታሪካዊ ማስረጃዎች ናቸውና። ወይም ደግሞ ትውስታዎች ናቸውና እነዚህን ፎቶዎችን በስርዓት በንጽህና ታጥበው ስርዓት ባለው መልኩ በፎቶ አልበም ሊሆን ይችላል ወይም ደግሞ ራሱን የቻለ የፎቶ ፍሬም አለ እንደ ፎቶአቸው መጠን ማለት ነው። ትልቅ ፎቶ ከሆነ እራሱን የቻለ ፎቶ ፍሬም ስላለ በዚያ ውስጥ ሆኖ በመስታወት ይታሸግና ምንም ቆሻሻ ነገር በማይነካው ንጹህ ቦታ ላይ ተንጠልጥሎ እንዲቀመጥ ይደረጋል ማለት ነው። እነዚህ ትናንሽ የዋሌት አይነት ፎቶዎች ከሆኑ ደግሞ እነሱን ደግሞ ምን አደርጋለሁኝ? ራሱን የቻለ የፎቶ አልበም አለ በዚያ ውስጥ ያ ምንድነው እያንዳንዳቸውን ፎቶ በፕላስቲክ በሚ እንትን ምንድነው ይሄ? አሳልፎ በሚያሳይ ትራንስፓረንስ እንለዋለን በእንደዚህ አይነት ፕላስቲክ ነገር ሊሆን ይችላል ወይም ደግሞ እንትን አሳልፎ በሚያሳይ የብርሃን እይታ የማይከለክል በዚያ ውስጥ እናሽግና በስርዓት ሆነው ንጹህ ቦታና ድርቅ ደረቅ በሆነ ቦታ ላይ እነዚያን በማስቀመጥ ለነገ ለልጆቼ ለልጅ ልጆቼህ ለትውልድ እንዲተላለፍ በማድረግ በዚህ መልኩ ፎቶዎችን በስርዓት ደርድሬ አስቀምጣለሁ ማለት ነው። ስለዚህ ነገ ከነገ ወዲያ እኔም ሆንኩ የኔ ልጄ ልጆች ያንን ፎቶ በማየት ስላለፈው ታሪክ ስለ እኔ ምንነት እኔን በአካል አግኝተው ስለኔ ምንነት ማወቅ ባይችሉም እንኳን ፎቶዎችን ያዩና ስለኔ ማንነት የተወሰነ ገለጻ ማድረግ ይችላሉ ማለት ነው። ወይም መልኩ እንደዚህ ነበር ቁመቱ ይሄን ያክል ኖሯል መልኩ እንደዚህ ያክል ኖሯል። እንደ አፍንጨው እንደዚህ ጆሮ እንደዚህ ጥርሱ እንደዚህ አፍንጫው እንደዚህ አለባበሱ እንደዚህ ቁመቱ ይህን ያያል ውፍረቱ እንደዚህ እያሉ ስለራሴ ምንነት እንዲገልጹ ወይም ደግሞ ስለዚያ ፎቶ ማንነት ከዚያ በፊት እነሱ የማያውቁትን ፎቶውን ብቻ በማየት ስለ ፎቶ ምንነት እንዲገልጹ ስለሚያግዛቸው ወይም ታሪክ የታሪክ ማስረጃ የታሪክ ምንጭ ሆኖ ስለሚያገለግል። እንዲህ አይነት ፎቶዎችን በስርዓት በማስቀመጥ በስርዓት እንጠቀም የሚል አጠቃላይ የ እንትን ማነው አጠቃላይ ገንቢ የሆነ ወይም ደግሞ አጠቃላይ ጠቃሚ የሆኑ ምክር አዘል አስተያየቴን በዚህ አጋጣሚ ይኸው እነሆ ብያለሁ ማለት ነው። ስለዚህ ፎቶዎችን የት ታስቀምጣለህ ለሚለው? እኔ ለራሴ በመጀመሪያ ደረጃ ትላልቅ ፎቶዎችን በፍሬም ራሱን የተዘጋጀ ፍሬም አለው በዚያ ውስጥ ደግሞ መስታወት አለው በመስታወት ታሽጎ በፍሬም ይሁንና ከግድግዳ ላይ በስርዓት ሆኖ ደረቅ ቦታ ንጹህ ደረቅ ቦታ ላይ በግድግዳ ላይ ይንጠለጠላል ማለት ነው። ትናንሽ ፎቶዎች ከሆኑ ደግሞ እነሱን ደግሞ ምን አደርጋለሁኝ? የራሱን የቻለ የፎቶ አልበም አለ ያ ማለት በነጭ ፕላስቲክ ነገር ማለት ብርሃን በሚያስተላልፍ ማለት ነው። ብርሃን አስተላላፊ የሆነ ፕላስቲክ ማቴሪያል ነው። በዚያ ውስጥ በስርዓት እየታሸጉ ምንም አይነት የቆሻሻ እንዳይነካቸው እንዳይበከሉ ወይም ደግሞ ተፈጥሮአዊ እንትናቸውን እንዳያጡ በማድረግ እንዳይቀደዱ በዚያ ልክ በስርዓት አስቀምጥና ከዛ በኋላ ሳጥን ውስጥ አስቀምጠዋለሁ ማለት ነው። ስለዚህ እነዚያን ይህን ፎቶ ፍሬሞች ነው በአልበም የተቀመጡ ፎቶዎችን መቼ መቼ ወጥተው ሊታዩ ይችላል እንደአስፈላጊነቱ አስፈላጊ ሲሆን ብቻ እያወጣን ልናይ እንችላለን። እንጂ ሁልጊዜ ዝም ብሎ ማንም ሰው እንደደረሰ ያን እያወጣ እንደፈለገ እያወጣ የሚጥለው የሚጥለው ወይም ደግሞ እንደፈለገ ዝም ብሎ እያወጣ የሚቀደው ነገር አይሆንም ማለት ነው። በስርዓት ይቀመጣል ማየትም ከፈለግነው በስርዓት አውጥተን እናያለን ማለት ነው። ስለዚህ ፎቶን በስርዓት ማስቀመጡ እጅግ በጣም ብዙ የሚባል እንደው ይሄ ነው የማይባል ብዙ ጠቀሜታዎች ስላሉት። እንዲ አይነት ቀጥተኛ የሆኑ የታሪክ ምንጭ የሚሆኑ አጣቃሽ የሚሆኑ መረጃዎችን በስርዓት ለማስቀመጥ ነገ ለልጆቻችን ለልጆቻችን ተጨባጭ ታሪክና ውርስ እናስቀምጥ በማለት ቅን የሆነና እንደው በጥኑ ሀሳብ መልእክት አዘል

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማው የተጠየኩትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። ጥያቄው ምንድነው የሚለው ድንጋይ ስብስብ ታደርጋለህ ይላል? እንግዲህ በመጀመሪያ ደረጃ ድንግይ ማለት ጉዝ ነገር ነው። አለት ማለት ነው ይህንን ድንጋይ ደግሞ ስብስብ የማደርግበት። ምን አይነት ምክንያት አለ? ቢባል ምናልባት ይህንን ድንጋይ በመጀመሪያ ደረጃ ድንጋው የማነው? ድንጋዩስ ለምን ተበተነ ድንጋዩንስ እንዲበተን ያደረገው ምንድነው? የሚሉትን ሌሎችንም ጥያቄዎች እናነሳና መወያየት እንችላለን ማለት ነው። በዚህ ማነው ማብራሪያ መስጠት እችላለሁ ማለት ነው። በዚህ አጭር ደቂቃ ውስጥ ስለዚህ ለምሳሌ እኔ ቤት እየሰራሁ ነው። ልበል ስለዚህ ቤት እየሰራሁ ከሆነ ደግሞ መሰረቱ የሚወጣበት የድንጋይ ማለት የግንባታ ማቴሪያል ድንጋይ ያስፈልገኛል። ያን ድንጋይ መኪና ያመጣና ሲደፉው ብትንትን ሊል ይችላል በዚህ ሰዓት ስብስብ አድርጌ አንድ ቦታ ላይ ብቻ ስብስብ አድርጌ አስቀምጣለሁ ማለት ነው። ያ ማለት ሀብቴ ንብረቴ ስለሆነ ተተበተነ ፈላጊ የለውም በሚል እሳቤ ማንም ሰው እንደፈለገ እያነሳ ይዞት ሊሄድ ለሚችል ማለት ነው። ስለዚህ በዚህ መልክ የተበተነ ድንጋይ ስብስብ አድርጌ የሆነ ቦታ ላስቀምጠው እችላለሁ ወደ ስራ ወይም ደግሞ ወደ አገልግሎቱ ከመግባቱ በፊት ማለት ነው። ከዚህ በተቃበ ከዚህ ጎንም እንደዚሁ ከዚህ ጋር በተያያዘ መልኩ። ለምሳሌ ድንጋይ አሁን ድንጋይ ምንድነው? መንገድ ላይ ድንጋይ ለሰው ልጅ እንቅፋት ሆኖ ሊቀመጥ ይችላል። አሁን ማንም ሰው በሚነጉድበት ላይ ለምሳሌ አስፋልት ነው እንበል እዚህ አስፋልት ላይ የሆነ አለዋቂ ሰው ሊሆን ይችላል። ወይም ደግሞ ሆን ብሎ ሰው መኪና ለመገልበጥም ሊሆን ይችላል። ድንጋውን ምንድን ሊያደርግ ይችላል መንገድ ላይ ሊያግተው ከምሮት ሊገኝ ይችላል። ስለዚህ ያንን ድንጋይ ከዚያ አስፋልት መስመር ላይ በማንሳት የሆነ ቦታ ላይ በማይመለከተው ከደንጋይ ከመስመሩ ውጭ አድርጌ ወደዚያ ሰብስብ አድርጌ ልጥለው እችላለሁ ማለት ነው። ስለዚህ ድንጋይን ስብስብ የምናደርግበት ራሱ የቻለ አላማ እንደዚሁም ደግሞ እንደአስፈላጊነቱ ሊሆን ይችላል ማለት ነው። ማንኛውም በዚህ ርዕስ በጉዳይ ላይ ያለኝ አጠቃላይ የመልስ ትንታኔ ይህንን ይመስላል። ቀጣይ በተለያዩ ርዕሰ ጉዳዮች ላይ እየተገናኘን የተለያዩ ረዕሰ ሀሳቦችን ማብራሪያ እስከምሰጥ ድረስ። ሰላም ቸር ይግጠመን በማለት ከወዲህ እሰናበታለሁ። ሰላም ሁኑ ቻው።

እሺ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየኩትን ጥያቄ። በንባብ ካስደመጥኩ በኋላ ለጥያቄው መልስ እሰጣለሁ ማለት ነው። ጥያቄው ምንድነው የሚለው አይስክሬም ትወዳለህ ይላል። እንግዲህ እንደው እንደሚታወቀው በመጀመሪያ ደረጃ አይስክሬም የሚጠቀሙ ወይም የሚያላምጡ በተለይ ህፃናት ናቸው። እኔ ደግሞ እንግዲህ ከህፃናት የእድሜ ደረጃ አልፌ እንግዲህ ማለትም በአቅራቡ እንደ ወደ ሽምግልና ቦታው ላይ እየደረስኩ ስለሆነ አይስክሬም የምጠቀምበት ምንም አይነት ሁኔታ የለም ማለት ነው። በልጅነቴም ቢሆን ያደጉትኝ ወደ ገጠሩ ክፍል ነውና አይስክሬም የሚባል እንኳንስ ስትጠቀመው ይቅርና ስሙንም አላውቀውም ነበር ማለት ነው። እናም እንደው እንደ አጠቃላይ አይስክሬም የሚባል ከልጅነቴም ቢሆን አልተጠቀምኩትም አሁንም ቢሆን አልጠቀመውም። ወደፊትም ቢሆን የምጠቀመው አይደለም ማለት ነው። ስለዚህ ለምን ቢባል አይስክሬምን ብዙ ጊዜ እንደኛ አካባቢ የሚጠቀሙት ህፃናት ልጆች ናቸው። ከሱቅ ይገዛሉ ከዛ በኋላ ያንን እየሞጠሞጡ በቃ ጊዜያቸውን ያሳልፋሉ ማለት ነው። ነገር ግን ለኔ ይሄ አንደኛ ክብርንም ይነካል። እንደው እንደ ባህላችንም ያንን በዚህ እድሜ ደረጃ ላይ ሆኖ ያን አይስክሬም ይዞ ሲያኝኩ እንትን ማለት እጅግ በጣም ነውርና አጸያፊ

እሺ ድምጽ የምሰማችሁ በአለም ዙሪያ ላላችሁ ሁሉ ሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ የተጠየኩትን ጥያቄ በንባብ ካስደመጥኩ በኋላ ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። ወደ ጥያቄው? ላፕቶፕ አለህ ይላል? እንግዲህ በመጀመሪያ ደረጃ ላፕቶፕ ማለት የግል ኮምፒውተር ማለት ነው። ላፕቶፕ አለኝ ነው መልሱ አለ ወይ ለሚለው አለኝ ነው። እንግዲህ እንደ እኔ በምሰራበት ተቋም ላይ። አንድም በግሌ የገዛሁት ላፕቶፕ አለ ሁለቱም ከተቋሙ ላይ ስራን በተቻለ በተቻለ መጠን ፈጣንና ቀልጣፋ ለማድረግ ተብሎ። ለስራ ማስኬጃ ተብሎ ላፕቶፕ ተገዝቶ ይሰጣል ይሄው በብድር መልክ ማለት ነው። ውል ይዘንና ተፈራርመን ነው የምንቀበለው ከተቋሙ ጋራ። ነገ እኔ ስራ ብለቅ ተመርሶ ገቢ ስለሚደረግ ለተቋሙ ማለት ነው። ዞሮ ዞሮ ግን ላፕቶፕ ስላለኝ አለ ወይ ወይስ የለህም? የሚለውን ማረጋገጫ ስለሆነ የተጠየቅኩትኝ እንደ ግልም አለኝ እንደ ተቋምም አለኝ የሚል አጠቃላይ መልስ ነው ያለው ማለት ነው። ለማንኛውም ስለ ጥያቄው በእጅጉ አመሰግናለሁ ታንኪው።

እሺ ድምጽ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ ሰላም እግዚአብሔርን ለሁላችን በመመኘት የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። ወደ ጥያቄው? ስንት ትራስ ትጠቀማለህ ይላል። እንግዲህ በመጀመሪያ ደረጃ ትራስ ማለት ምን ማለት ነው ስንል እኛ። ስራ ስንሰራ ውለን ይደክመንና ደክሞን አልጋችን ላይ ሄደን አረፍት እረፍት ስንወስድ ለራሳችን ድጋፍ የሚሆነው። ልብስ ምን ይባላል ትራስ ይባላል በመጀመሪያ ደረጃ ማለት ነው። ስለዚህ ያን ትራስ ደግሞ መጠቀሙ ምንድነው እንዳንዘቀዘቅ። ትንፋሽ እንዳያጥረን ወይም ደግሞ። እንደዚህ አንገታችን አቅርቅሮ እንዳንሰበርም ስለሚያገለግል እንደዚህ አይነት ጥቅም ጠቀሜታ ስላለው ትራስ። ማንም ሰው ቢሆን ሲተኛ ይጠቀም የሚል አጠቃላይ ፖዘቲቭ የሆነ አጠቃላይ አዎንታዊ የሆነ ምክር ለገሰ አስተያየት አለኝ ማለት ነው። ስለዚህ ስንት ትራስ ትጠቀማለህ ለሚለው። አንድ ትራስ በላይ መጠቀሙ ጥሩ አይመስለኝም። ለምን ቢባል ከአንድ ትራስ በላይ ከተጠቀምን ደግሞ አንደኛውን አንገታችንን አጥፎ ወደ ላይ ያቃናና አንገታችንን እንዲጣመም ወይም ደግሞ እዚህ አንገታችን ላይ የሆነ የመጣማዘዝ ወይም ደግሞ የመሰበር አይነት ስሜት ይሰማናል እና ህመም ስለሚፈጥርብን። ማንም ሰው ቢሆን አንድ ትራስ ብቻ ይጠቀም የሚል። የኔ ጠቃሚ የሆነ የግል አስተያየት አለኝ ማለት ነው። እና እኔ ለራሴ ከአንድ ትራስ በላይ አልጠቀምም። ለምን ቢባል። ሁለት ትራስ ደራርቤ የምጠቀም ከሆነ በተመሳሳይ ሰዓት ማለት ነው። አንገቴ ተሰብሮ እንደገና ሰውነቴ እዚያ ታች ራሴ እዚያ ላይ ነው የሚሆነው ማለት ነው። ስለዚህ የምንጠቀመው ተራስ ከምንተኛበት ፍራሽ ጋራ ተመጣጣኝ የሆነና። ከፍታው ደግሞ በጣም ከፍ ያላለ በጣም ደግሞ አንደኛውን ዝቅ ያላለ መሆን መቻል አለበት ማለት ነው። ስለዚህ እንደዚህ ለመሆን ደግሞ የግዴታ አንድ ትራስ ብቻ በቂ ይሆናል ብዬ አምናለሁኝ። እኔ እንግዲህ እስከማውቀው ድረስ ለኔ ለኔም ምቾት የሚሰጠኝ እንደዚህ ነው። ምናልባት ግን መተኛት የማይፈልግ ሰው ዝም ብሎ ለመቀመጥ ከሆነ። እንደዚህ ደገፍ ለማለት ከሆነ ከአንድ በላይ ትራስ ሊጠቀም ይችል ይሆናል። ሲተኛ ግን ማንም ሰው ቢሆን ከአንድ ትራስ በላይ መጠቀሙን ትክክል ነው አልልም ተገቢም አይደለም ማለት ነው። ምክንያቱም አንገትን ስለሚሰብር ወይም አንገትን ስለሚያጣምም ማለት ነው። እና በዚህ ትራስ ለምሳሌ ትራስ ተስንት አይነት ማን በምን አይነት ሊዘጋጅ ይችላል ቢባል እንደ አስፈላጊነቱ እንግዲህ ከጥጥ ሊዘጋጅ ይችላል ወይም ደግሞ ትራስ ከስፖንጅ ማቴሪያሎችም ሊዘጋጅ ይችላል እንደ አስፈላጊነቱ ነው። የሚዘጋጅበት መትን ማቴሪያል እንደሆነ ሁኔታው እንደ ሁኔታው ሊለያይ ይችላል ማለት ነው። ጥቅሙ ግን ምንድነው? ጥቅሙ ቢባል። አንገታችን ወደ ታች አዘቅዝቆ ምክንያቱም እንቅልፍ ስንወድቅ እኛ እንቅልፍ ስንተኛ ሁሉ ነገራችንን ስለምንረሳ ዝም ብለን ልንፈራገጥም ስለምንችል በዚህ አጋጣሚ ደግሞ ሰውነታችን ሊጎዳ ስለሚችል ወደዚያም ወደዚህም እንዳ እየተንሸራተትነ ያልሆነ የሰውነት እቅዳችንን እንዳይጎዳብን። ራሳችንን በሆነ ቦታ ላይ ብቻ እዚሁ ፊክስ አድርጎ እንዲይዘን ራስ መጠቀሙ ጥሩ ነው። አንደኛ ለትራስ ስንጠቀም ታንገታችን ትንሽ ቀና ስለሚያደርገን ውስጥ የተመገብነው ምግብ ራሱ ወደ ኋላ በአፋችን እንዳይመጣም ያደርጋል ማለት ነው። ምክንያቱም በእንቅልፍ ስንሆን የምንሆነው ሁሉ ነገር ስለማናውቅ ማለት ነው። እና እንደው ጠቅለል ሳደርገው ትራስ ከተለያዩ አይነት ነገሮች ማቴሪያል ሊዘጋጅ ይችላል ከስፖንጅ ከጥጥ ከጨርቃ ጨርቅ እንደዚሁም ደግሞ ከተለያዩ ነገሮች ሊዘጋጅ ይችላል። እዚህን እንደ አስፈላጊነቱ ደግሞ እነዚህን በንጽህና እያጠቡ በንጽህና እያደረጉ በንጽህና መጠቀሙ ለጤናም ጥሩ ነው። ምክንያቱም ይሄ በተለይ አፍንጫችን ማለት ነው። በጣም ነገሮችን ሴንስ የሚያደርገው ወይም ደግሞ አሽትቶ የሚረዳው አፍንጫችን የአባላተ ስሜታ ክፍሎች አንዱ የሆነው አንዱ አፍንጫችን። ለዚያ እለት ለትራሱ በጣም ቅርብ ስለሆነ ምክንያቱም ትራሱን ምንንተራሰው ሰው ራሳችን ላይ ስለሆነ ራሳችን ለትራሱ ቅርብ ስለሆነ። ምንም አይነት ሽታና ሌላ መጥፎ ነገር ሊኖረው አይገባም እንደዛ ከሆነ በቃ ስራተ ትንፈሳችን ሁሉ በሽታ ሊያመጣብን ስለሚችል ማለት ነው። ስለዚህ የምንጠቀመው ትራስ ንጽህናው የተጠበቀ ይሁን። እንደዚሁም ደግሞ ከአንድ ትራስ በላይ አንጠቀም የሚል ጠቅለል ያለ ሀሳብ ነው ያለኝ። ለማንኛውም በዚህ ርዕሰ ጉዳይ ላይ ይህንን የመሰለ ጥንታኔ አቅርቤያለሁኝ ለጊዜው በቂ መስሎ ስለታየኝ ሀሳቤን በዚሁ ልቋጭና ወደሚቀጥለው ሴሽን እስተ የምንገናኝ ሰላም ቼሌ ይግጠመንክ እያልኩኝ ከወዲህ ውስጥ

እሺ ይሄ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰመሁኝ የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ የምሰጥ ይሆንናል ማለት ነው። አሁን ወደ ጥያቄያችን እናቅና። በልጅነትህ የመኗሪያ ስለ ስለ በልጅነትህ የመኖሪያ ቤትህ ንገረኝ ይላል። አሁን ይህንን አረፍተ ነገር እንዲሁ ስናየው የተሟላ ፍች ያለው ወይም ደግሞ ትርጉም ያለው አረፍተ ነገር አይደለም። ስለዚህ ቃላቱ ዝም ብሎ በዘፈቀደ ወይም ደግሞ በምንቸገረኝነት አይነት ስሜት ዝም ብሎ የተደረደሩ ናቸው። እንጂ ትርጉም ስለሌላቸው የጥያቄው መንፈስ ሳይቀየር ይህንን ቃላቱን የሚወገደውን በማስወገድ ያለውን ደግሞ እንደገና በማስተካከል የተሻለ ፍችና ትርጉም የሚሰጥ አረፍተ ነገር መሰረትና በዚህ አረፍተ ነገር መሰረት የራሴን ትንታኔ የማቀርብ ይሆናል ማለት ነው። ስለዚህ። ጥያቄው ምንድነው የሚለው ስለ በልጅነትህ የመኖሪያ ቤት ንገረኝ ሳይሆን በልጅነትህ ስለ ልጅነትህ የመኖሪያ ቦታ ንገረኝ ተብሎ ቢጠየቅ ትክክል ይሆናል። ማለት ነው። ስለ ልጅነትህ የመኖሪያ ቤትህ ንገረኝ እንግዲህ ይህ ማለት በልጅነቴ የማስታውሰው የመኖሪያ ቤታችን ምን ትመስል እንደነበረች እንዴት እንደተሰራች። ከምን ከምን እንደተሰራች ስፋቷ እንደዚሁም ደግሞ የተሰራችበት ማቴሪያሏ እንደዚሁም ደግሞ ንጽህናዋ ጽዳቷ ምን ይመስል ነበር። የሚለውን እና ስለተለያዩ ርዕሰ ጉዳዮች በዚህ አውደ ርዕስ ላይ ወይም ርዕሰ ጉዳይ ላይ መወያየት አለብኝ ወይም ደግሞ መግለ ማብራሪያ መስጠት እና መቻል ማለት ነው። ስለዚህ ማብራሪያየን ስሰጥ ደግሞ እንደሚታወቀው እኔ በመጀመሪያ ደረጃ ተወልጄ ያደኩትኝ ገጠራማው ክፍል ስለሆነ። ስለዚህ በገጠር ደግሞ የማንም የሰው ልጅ ቤት ሁሉ ምንድነው በመጀመሪያ ደረጃ ከእንጨት ነው የሚሰረው አሁን ከተማ ላይ እጅግ በጣም ጠንካራ የሆኑ እንደውም በላብራቶሪ ቴስት ተደርጎ ተፈትሾ ማለት በላብራቶሪ ሙከራ ተደርጎ ያን ሙከራውን ያለፈ ማቴሪያል ብቻ ነው ቤት የሚሰራበት ማለት ነው። በተለይ በተለይ ግንባታ ህንፃዎች ሲሆኑ እንደዛ ነው የሚደረገው። እና ከዚህ በተለየ ሁኔታ ግን ገጠር ላይ ያለ የቤት አሰራሩ ምንድነው እንደተለመደው ከሳርና ከእንጨት ከጭቃ ብቻ ነው በቃ ሊሰራ የሚችለው። ያ ማለት በመጀመሪያ ደረጃ። የቤቱ ዲያሜትር ወይም ራዲየስ እንበለው ያንን ይህን ያህል ስፋት ይበቃኛል ብሎ ባለቤቱ ከወሰነ በኋላ በዚያ ዙሪያ ክብ ተሰርቶ ጉድጓድ ይቆፈርና እዚያ ላይ እንጨቶቹ ይተከላሉ መልሶ እንዲጠብቁ አፈሩ ይጨከጨካል ወይም ይጠቀጠቃል ማለት ነው። አፈሩ ከዚያ በኋላ እንጨቱ ደግሞ ህብረት እንዲኖረው ጥንካሬ እንዲኖረው ማገር ይባላል ማገሩን እያዞሩ በልጥ ማሰር ነው የሚስማር እንኳን በሚስማር እንኳን መምጣት አይቻልም። ምክንያቱም የገጠር ቤት ሲሰራ እንደዛ ነው። እና ያንን በማገር በገመድ እያሰሩ ይኬድና ከዛ በኋላ ያንን መልሶ ጭቃ ይጠፈጠፋል ያ ጭቃ ተጠፍጥፋ ከዚያ በኋላ ለይ ጣራዋ ደግሞ ማለት ነው። ሳር ይታጨድና በሳር በሸንበቆ ከተዘጋጀ ጣራ ላይ ሳር በስርዓት በመደርደር ያ ሳሩ የሚደረደረው አንደኛ ዝናብ ወደ ቤት ሰርጎ እንዳይገባ ነው። እንደዚሁም ደግሞ ከብርድ ከፀሀይ ከቁር እንደዚሁም ከፀሀይ ጨረር ለመዳን ሲባል በዚያ ልክ ጣርዋ በትክክል ትከደናለች ማለት ነው። ይሄ ባለሙያ ነው እንጂ ማንም ሰው የቤት ጣራ በሳር የመክደን ብቃት የለውም። እኔ እስከማውቀው ድረስ ማለት ነው። ስለዚህ በዚህ መልክ የተዘጋጀች ነበረች የመኖሪያ ቤታችን ነው። ስለዚህ ከዚህ አይነት ማቴሪያሎች የተዘጋጀችዋ ቤት ክብ ናት። በቅርጿ ዲዛይኗ ክብ ነው። ነገር ግን የተሰራችበት ማቴሪያሏ ቅድም በገለጽኩት ልክ እንደዛ አይነት ነገር ነው። ከዚህ በተለየ ግን ውስጥ ደግሞ የተለያየ ክፍሎች አሏት። ያቺ ቤት ማለት ነው። ራሷ ክቧ ቤት የተለያዩ የቤት ውስጥ ክፍሎች አሏት። ማድ ቤት የሚባል አለ። ምኝታ ቤት የሚባል አለ። እንደገና ደግሞ ሳሎን የሚባል ክፍልም አለው ማለት ነው። ሰፊውን ክፍል የሚሸፍነው ሳሎን ነው። ከዚያ ማድ ቤት የሚባለው ማለት ይሄ ምንድነው? ማጀት ነው። የምንለው እኛ እንግዲህ በገጠሩ ማጀት ነው የሚባለው። ያ ማለት ደግሞ የተለያዩ ለመግብ አገልግሎት የሚውሉ እቃዎችና እንደዚሁም ደግሞ ሀብት ንብረታችን ተሸክፎ የሚቀመጥበት ከሳሎን ቀጥሎ ሰፊው የሆነው ክፍል ማለት ነው። ከዚያ በማስቀጠል ምናልባት ምኝታ ክፍል ሎኖረው ይችላል። ይህቺ ምኝታ ክፍሏ ላይ ደግሞ ምንድነው አልጋ አይደለም እዚያ ላይ የሚቀመጠው ምንድነው መደብ ይባላል ከጭቃ ከድንጋይ